እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ለምሰጠው ትንታኔ ማለት ነው። ሀሳቡ ይሄንን አውዲዮ ለሚያዳምጥ ለሚከታተል ሁሉ ግልጽ እንዲሆንለት ማለት ነው። በመጀመሪያ ቃለ መጠይቁን በድምጽ አሰምቼ ሰምቼ አነባለሁ። ስለዚህ ቀለመጠይቁ ምን ይላል? አመሰግናለሁ ይላል። እኔም በዚሁ አጋጣሚ እንግዲህ አመሰግናለሁ ምክንያቱም አመሰግናለሁ ስል ይሄንን ስራ እንደዚሁ በፈለገን ቦታ ላይ እና በፈለገን ሰዓት ላይ እየሰራን። ሌላ ተጨማሪ እንግዲህ የገንዘብ ማግኛ መንገድ ሆኖ ስላገኘነው እንደዚህ አይነት እንግዲህ። ለእኛ የተደረገ ስጦታ ስለሆነ በዚህ አጋጣሚ እኔም አመሰግናለሁ ማለት እፈልጋለሁ። ስለዚህ አመሰግናለሁ ስንል ምን ማለት ነው? አመሰግናለሁ ማለት ምን ማለት ነው? የምስጋናስ እንግዲህ ምንድነው? ትልቁ እንግዲህ ከእግዚአብሔር ጋራ ማለት ነው። ፍቅር የምንተሳሰርበት በፍቅር የምንተሳሰርበት ትልቁ ቃል ማለት ነው። እንግዲህ ለሚደረግልን ነገር ሁሉ አመሰግናለሁ የሚል እንግዲህ ስነምግባር የታነጸ ምስጢራዊ አነጋገር ነው ማለት ነው። ያን ምስጢራዊ ሳይሆን ምንድነው? በግልጽ እንግዲህ ስለተደረገልን ነገር ሰዎችን በምስጋና በስነ ምግባር ትሁት ሁነን መቅረብን ያመለክታል ማለት ነው። ማለትም ማመስገንን መቸርን ያመለክታል ማለት ነው። ስለዚህ አመሰግናለሁ ስንል ምንድነው? አንድ ሰው ላደረገልን በጎ ነገር ማለት ነው። እንግዲህ ያደረገልን ምናልባትም እንግዲህ በገንዘብ ተቸጋግረን ገንዘብ ሰጥቶን ሊሆን ይችላል። ገንዘብ እንግዲህ የሆነ ነገር ልንገዛ ፈልገን ነገር ግን በእጃችን ገንዘብ ሳይኖር ቀርቶ። ከዚያ በኋላ እንግዲህ በዚያ ኮንዲሽን ላይ በዚህ በእንዲህ አይነት ሁኔታ ላይ እያለን። ገንዘብ ያለው ሰው ለምሳሌ ኦኬ ይሄንን ፈልገህ ነው? እሺ። ብር ስላለኝ እንካ ይልና ያንን ብር ይሰጥና። ተዚያ ያሰብነውን ነገር እንድናደርግ ያደርገናል ማለት ነው። በዚህን ጊዜ አመሰግናለሁ ልንል እንችላለን። እንደዚሁም ደግሞ እንግዲህ ወይ። በአቅም ደረጃ ለምሳሌ አሁን የሆነ ነገር አንስቼ ለመሸከም ብቻዬንም የማልችለው ከሆነ እና ለምሳሌ የሆነ ሰው እንግዲህ ያንን አግዞኝ በቀላሉ ትከሻዬ ላይ አውጥቼ ተሸክሜ ለመሄድ ማለት ነው። ለዚህም ጊዜም እንግዲህ የጉልበት እርዳታ ስላደረገልኝ ማለት ነው አመሰግናለሁ ልል እችላለሁ ማለት ነው። በሌላ መልኩም እንግዲህ ብቻ በተለያየ አይነት ሁኔታ እኔ እንግዲህ ተጨናንቄ ባለሁበት ወይም ደግሞ የሆነ የሰዎችን እርዳታ የሚያስፈልገኝ ሁኔታ ላይ ሆኜ እያለሁኝ ማለት ነው። ከዚያ ችግር ነፃ እንድሆን እንግዲህ ያለ ሰው በአካባቢ ያለ ሰው ለዚያ ለገባሁበት ችግር መፍትሄ የሆነ ነገር እንግዲህ ሲያመጣልኝ ማለት ነው። ምንድነው? የምለው ስለዚህ መፍትሄ ስለሰጠኝ መፍትሄ የመፍትሄ ሀሳብ ስለነገረኝ ምን እለዋለሁ ማለት ነው። አመሰግናለሁ ብዬ እሱ ያደረገልኝን ሁኔታ በምስጋና እቸርዋለሁ ማለት ነው። ስለዚህ አመሰግናለሁ ስንል ምንድነው? ማለት ነው? አንድ ሰው ላደረገልን በጎ ነገር ለሰጠን ስጦታ ወይም ደግሞ ላደረገልን እርዳታ ማለት ነው። ያለንን አድናቆት ወይም ደግሞ እውቅና ወይም ደግሞ ደስታ የምንገልጽበት ቃል ነው ማለት ነው። አመሰግናለሁ ስንል እንግዲህ ይሄ አመሰግናለሁ የሚለው ታንኪው የሚለውን የእንግሊዝኛ ቃል የሚተካ ነው። በአማርኛው ማለት ነው። ስለዚህ ይህም የተደረገልን መልካምነት ለመቀበል ለሌላው ሰው ያለንን አክብሮት እና የልብ ምስጋና የምናሳይበት በቃ ምንድን ልበለው ማህበራዊ ትስስርን የሚያጠናክር የስነምግባር ምግባር መግለጫ ወይም ደግሞ እንግዲህ። ስነ ምግባር አሁን ስነ ምግባር የተሞላ ሰው ምንድነው? እንደው ትንሽ ነገር ሲደረግለት ራሱ አመሰግናለሁ ይላል። ለምሳሌ አሁን መንገድ ጠፍቶት ሊሆን ይችላል። ሰውየው እና መንገድ እየተጓዘ መንገድ ጠፍቶት ከሆነ። ወንድሜ እዚህ ቦታ የሚያደርሰኝ መንገድ በየት በኩል ብሄድ ነው? በቀላሉ እዚያ ቶሎ ልደርስ የምችል ሲለው። እንግዲህ ያንን አካባቢ የሚያውቀው ሰውዬ ከሆነ ይሄ። ወደ ሌላ መስመር ነው የሚወስደው ወይም ደግሞ ትክክል ነበር በዚህ ነው መንገዱ ሊለው ይችላል ወይም ደግሞ ይሄማ ሌላ ቦታ እኮ ነው የሚወስድህ እዚህ ቦታ ከሆነ የምትሄደው በዚህ አድርገህ በዚህ እንደዚህ ታጥፈህ በዚህ እንደዚህ ብለህ ሊለው ይችላል ብቻ አቅጣጫ ይሰጠዋል ማለት ነው። በዚህን ጊዜ አቅጣጫውን በትክክል ሲያመለክተው ምን ሊለው ይችላል? ማለት ነው አመሰግናለሁ ወንድሜ ይለዋል ማለት ነው። ያ ማለት ምንድነው? እንግዲህ ስላደረገልን። ስጦታ ወይም ደግሞ ስለሰጠን የሀሳብ ማብራሪያ ወይም ደግሞ እኛ ተቸግረን ተቸግረንበት የነበረውን መንገድ በየት በኩል ማግኘት እንደምንችል ቦታውን በየት? መንገድ ብንሄድ። በቀላሉ እንደምንደርስ እንግዲህ ጥቆማ ስላደረገልን እንግዲህ ይህንን ጥቆማ በማድረጉ ማለት ነው። አመሰግንሃለሁ በማለት የስነ ምግባር። እንትናችን ምን ያክል ሰውየውን እንግዲህ በስነምግባር እንደምንወደው ያው እየገለጽንለት ነው ማለት ነው። በሌላ አገላለጽም እንግዲህ ለምሳሌ አሁን በጣም የቸኮለ ሰው እንግዲህ እናገኛለን ያ የቸኮለ ሰው ምናልባት የቸኮለበት ራሱን የቻለ ምክንያት ይኖር ይችላል። ተቻኩለሃል ምንድነው? ሰላም አይደለህም መሰለኝ? እና በቃ በታክሲ ላድረሰ ብዬ በታክሲ ይዤው በፈለገው ቦታ ላይ እንግዲህ ስወስደው ማለት ነው። በዚህ ሰዓትም አመሰግናለሁ ይላል ማለት ነው። ዙሮ አመሰግንሃለሁ የሚለውን ቃል እንደው በአጭሩ ስናየው ስለተደረገልን መልካም ነገር ስለተደረገልን እንግዲህ ሀሳብ ሊሆን ይችላል ይሄ መልካም

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው በመጀመሪያ ደረጃ ወደ ቃሉ ትንታኔ ከመሄዴ በፊት ይህንን አውዲዮ ለሚከታተል ሰው ሁሉ ማለት ነው። ሀሳቡ ግልጽ እንዲሆንለትና በቀላሉ የምሰጠው ማብራሪያ ለእያንዳንዱ ሰው ግልጽ እንዲሆንለት ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ወደ ቃለመጠይቁ ሻይ ይላል። እንግዲህ ሻይ ስንል ብዙ ነገሮችን የምንረዳቸው ነገሮች አሉ። ሻይ ስንል የሻይ ቅጠል እናስታውሳለን ሻይ ስንል የቁርስ ሰዓትን እናስታውሳለን ሻይ ስንል ስኳርን እናስታውሳለን። ሻይ ስንል እንዲሁ እንግዲህ ከሻይ ጋር የምንጠቀማቸው ምናልባት ዳቦን ልናስታውስ እንችላለን እና ሻይ ማለት ምን ማለት ነው? አንድም የመጠጥ አይነት ነው። ትኩስ የመጠጥ አይነት ነው ብዙ ጊዜ በጣም ጣፋጭ ነው። እና እንደዚሁ ጠዋት ጠዋት ላይ እንግዲህ ብዙ ጊዜ ማለት ነው ሁሉም እንደው ማህበረሰብ ማለት ይቻላል። ጠዋት ጠዋት ቁርስ የሚጠቀም ሰው ብዙ ጊዜ እንግዲህ ሻይ ከምንድነው? ሻይ ከአንድ ዳቦ ጋር አድርጎ ይጠቀም እና በቃ ወደ ስራው ይሄዳል ማለት ነው። እና እንግዲህ ሻይ የምንለው ምንድነው? የተለያዩ ለዚህ ለሻይ ቅመም የሚያገለግሉ የሻይ ቅጠል አለ። ያንን የሻይ ቅጠል ድቅቅ ባለ መልኩ ይዘጋጅና የተለያየ ስያሜ አለው። ዙሮ ዙሮ ያ ማለት ነው እኮ ይፈላል እኮ ከተፈላ በኋላ። በዚያ በሻይ ቅጠሉ ላይ የሻዩን ቅጠል እንግዲህ ምንድነው? መዓዛ አብሮ እንግዲህ በሙቀቱ አማካኝነት በውሃው ተረድሮ ይሄ እንትን ይለው በጣም እንትን ዲዞልቭ ይሆንና ወደ ብርጭቆ ያልፋል። ስለዚህ ያንን ሻይ ሻይ ማለት ነው ከስኳር ጋር በመቀላቀል ብዙ ጊዜ እንግዲህ ጠዋት ጠዋት ቁርስ ስንበላ። በሻይ እንጠቀማለን ማለት ነው። ስለዚህ ሻይ ምንድነው ማለት ነው? በሙቅ ውሃ በመዘፍዘፍ የሚጠጣ ተወዳጅ መጠጥ ነው ማለት ነው። ማለትም እንግዲህ በጣም ይጣፍጣል። ስኳር አለበት በተለይ እንግዲህ ህፃናት እንደውም ይሄንን ከቀመሱ ዋው በቃ የህፃናት በቃ ሁሉ ነገራቸው ሻይ ብቻ ነው የሚመስላቸው። እኔም እንግዲህ በመጀመሪያ ጊዜ ሻይ የቀመሱ ለታ እንዲህ ምን አይነት ምግብ ነው ብዬ በቃ በጣም ነበረ እንግዲህ አዲክትድ ሆኜበት የነበረ ግን። ምንድነው ቤተሰቦቻችን ስለማይፈቅዱ ብዙ ጊዜ እንግዲህ ሻይ አይደለም የውሃ ነው የሚሰጡን እንጂ ሻይ ያን ያህል እንትን አይፈቅዱልንም ነበረ። ዙሮ ዙሮ ግን ሻይ ምንድነው? እንግዲህ እንደተለያዩ ከተለያዩ የትኩስ አይነቶቹ አንዱ ይሆንና እና ከዚያ በኋላ ምን ይሆናል ማለት ነው። ጠዋት ጠዋት ብዙ ጊዜ ቁርስ ላይ እንጠቀመዋለን ማለት ነው። አመሰግናለሁ ታንኪው

እሺ አመሰግናለሁ እንግዲህ አሁንም ቢሆን ወደ መልስ ትንታኔው ከመሄዴ በፊት ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ። ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ይህንንም የማደርግበት ዋናው አላማው የምሰጠው ማብራሪያ ወይም ትንታኔ ይህንን ኦዲዮ ለሚከታተል ወይም ለሚያዳምጥ ሰው በቀላሉ ሀሳቡን ለመረዳት ወይም ለመገንዘብ። ስለሚያስችለው ማለት ነው እና ምንድነው የሚል ቃል መጠየቁ ፈለቅ ይላል። እንግዲህ ፈለግ ምናልባትም እንግዲህ ፈለግ የሚለውን ቃል ስናየው የተለያየ አይነት ትርጉም ነው። ያለው ለምሳሌ ፈለገ ዮርዳኖስ እንላለን። ፈለገ ዮርዳኖስ ፈለገ አባይ ፈለገ እያልን የሆነ የወንዝ ስምን እንጠራለን ማለት ነው። ያ ማለት ምን ማለት ነው እንግዲህ ፈለግ ስንል። የውሃ ተፋሰስ ወይም ደግሞ የሆነ ትልቅ የሆነ ወንዝ የእሱ የወንዙ ስያሜ ወይም ደግሞ የወንዙ ተፋሰስ ስያሜ ይሆናል ማለት ነው። ለምሳሌ አሁን ቅድም በጠቀስኩት ፈለገ ዮርዳኖስ ስንል ዮርዳኖስ የሚባል ወንዝ አለ። የእሱ መፋሰሻ አካባቢውን ወይም ደግሞ የወንዝ የወንዙን መፋሰሻ እንደ አጠቃላይ ያንን ኤሪያ የሚያካትት ይሆናል ማለት ነው። በሌላ በኩልም እንግዲህ ፈለግ ስንል ደግሞ ምንድነው? የአንድ ነገር መነሻ ወይም ደግሞ የአንድ ነገር ምንጩ እንደማለት ነው። በርግጥ ከዚህ ጋር የተቀራረበ ሀሳብ ነው። ዙሮ ዙሮ ግን አሁን ለምሳሌ ምንድነው? አበበና አየለች የሚባሉ ባልና ሚስቶች እንግዲህ ከሁለት በላይ ልጆችን ሊወልዱ ይችላሉ። ስለዚህ ምናልባትም እንግዲህ የመጀመሪያው ልጅ ጠንካራ ከሆነ ጎበዝ ከሆነ። ብልጥ ከሆነ በቃ በስራዎቹ እጅግ በጣም ቀልጣፈና ንቁ የሆነ ከሆነ ሌሎቹ ታናናሾቹ ሁሉ የግዴታ የእሱን የታላቃቸውን ባህሪ ተከትለው ስለሚያድጉ ማለት ነው። ወይም ደግሞ የዚያን ባህሪ እያዩ ስለሚያድጉ። እነዚያ ሁሉ እንግዲህ የዚያን የትልቃቸውን ልጅ ባህሪ ተከትለው ይሄዳሉ ማለት ነው። ስለዚህ ምንድነው? ይሄ ትልቁ ልጃቸው የመጀመሪያው ትልቁ ልጃቸው ፈለግ ይሆናል ማለት ነው። ያ ማለት ምንድነው? ለነዚህ ለታናናሾቹ እንግዲህ ንቁ እና ቀልጣፋ ጠንካራ የስራ ሰው እንዲሆኑ። ይሄ ምን ሆነ ማለት ነው ፈለጋቸው ሆነ ማለት ነው። እና እንደውም ምን ተብሎ ይነገራል መሰላችሁ አንዳንዴ ለምሳሌ ፈለግህን የአባትክን ፈለግ ተከትለህ እደግ ይባላል። ወይም ደግሞ የታላቅ ወንድምህን ፈለግ ተከተል ይባላል ያ ማለት ምንድነው? ልክ እንደ አባትህ ሁን የአባትህን ባህሪ ተላበሰ እንደ አባትህ ጠንካራ እንደ አባትህ ትጉህ እንደ አባትህ ደግሞ በቃ ንቁ ሁን ለማለት ነው። ስለዚህ ሰው ሰው ማለት ነው። የታላቁን ፈለግ ይከተላል ይባላል ሰው የማነው ልጅ የታላቁን የታላቁ ወንድሙን ፈለግ ተከትሎ ነው የሚያድግ ይባላል። ያ ሲባል ምንድነው? የታላቁ ታላቁ ወንድሙ የሚያደርገውን እያንዳንዱን አክቲቪቲ እያንዳንዱን እንቅስቃሴ ማለት ነው። የዚያን ባህሪ ተላብሶ ነው የሚያድግ ያንን መስሎ ነው የሚያድግ ለማለት ነው ሰው አካባቢውን ይመስላል። ይባላል እንግዲህ ልክ በተመሳሳይ መልኩ ማለት ነው። እና ፈለግ ስንል እንግዲህ በተለያየ አይነት አውድ ሲገባ የተለያየ ትርጉም ሊሰጥ እንደሚችል። በዚህ መልክ መረዳት ነው። ለምሳሌ ፈለገ ይወርዳኖስ ጌታችን ኢየሱስ ክርስቶስ የተጠመቀው በፈለገ ይወርዳኖስ ነው ስንል እንግዲህ ጌታ ኢየሱስ ክርስቶስ የተጠመቀው በቅዱስ ዮሐንስ አማካኝነት ማለት ነው። ፈለገ በዮርዳኖስ ወንዝ ተፋሰስ ላይ ነው ከዮርዳኖስ ወንዝ ላይ ነው ማለት ነው። በዚህ አሁን የወንዙን ተፋሰስ ወይም ደግሞ ምንጩ የሚፈስበትን ወንጭ ምንጩን ነው የሚጠይቅ ማለት ነው። ለምሳሌ ደግሞ? ምንድን እንላለን ፈለገ ሰላም ብንል ደግሞ እንግዲህ የሰላም ምንጮች ሁሉ እንግዲህ ሁሉ ሁሉም ሰው። የሰላምን ፈለግ ይከተል ተብሎ ቢነገር ምንድነው አሁን? የሰላም ሰላም የማህበረሰቡ ሰላም የሚሆንበትን ሰላማዊ ነገሮችን ብቻ በማሰስ በመተግበር ሰላም እንዲሆን የነዚህን መንገዶች ብቻ ይከተል ለማለት ነው። ሰላማዊ ሰው ሰላም ወጥቶ እንዲገባ ሰላ ሰው በሰላም ስራው ገብቶ ስራውን ሲሰራ ውሎ በሰላም ቤቱ በጤናው እርፍ ብሎ እንዲያድር። የግዴታ የእያንዳንዱ ሰው ሰላም የሰላም ለሰላም የሚሰጠው አስተዋፅዖ ትልቅ መሆን አለበት። የሰላምን ፈለግ ይከተል ሲባል ማለት ነው። እና ፈለግ ሲባል እንግዲህ ምንጭ ማለት ነው ፈለግ ሲባል አንድም የወንዝ ተፋሰስ ማለት ነው። አንድም ደግሞ ቅድም በጠቀስኳቸው ምሳሌዎች። ምንድነው? የአንድን ነገር ባህሪ ተከትሎ አብሮ ማደግ ማለት ነው። ለምሳሌ ምንድነው? አሁን አውሮፓ ውስጥ እንግዲህ በጣም በሰለጠኑ የአውሮፓ ሀገሮች ውስጥ ያደገ ህፃን እና እንዲሁ በገጠራማው ክፍል ላይ ያደገ ህፃን እንግዲህ አስተሳሰባቸው ሁሉ ነገራቸው ሊመጣጠኑ አይችሉም ያ ለምንድነው ቢባል ፈለጉ ያደጉበት ፈለግ እንግዲህ ስለሚለያይ ማለት ነው። እና በዚህ ልክ ፈለግ የሚለውን ቃል በመረዳት። የተለያየ ትርጉም ሊኖረው እንደሚችል አውቀን በዚህ ልክ መልስ መስጠት

እሺ አመሰግናለሁ እንደተለመደው እንግዲህ በመጀመሪያ ቃለመጠይቁን በድምጽ አሰምቼ አነባለሁ ያም ማለት ደግሞ ምንድነው? ይሄን የምሰጠው ትንታኔ ወይም ማብራሪያ ለእያንዳንዱ ይሄንን አውዲዮ ለሚከታተል ሰው ሁሉ። ሀሳቡን ግልጽ በሆነ መልኩ መረዳት እንዲችል ወይም ደግሞ መገንዘብ እንዲችል ስለሆነ በፊት እንግዲህ ጥያቄውን አነባለሁ ማለት ነው። ቃለመጠየቁ ፊት ይላል ፊት ማለት ምን ማለት ነው? ጠቀሜታውስ የፊት ፊት ለምን ይጠቅማል? የሚሉትን እና ሌሎቹንም ጥያቄዎች እያነሳሁኝ። በዚች በተሰጠችኝ ደቂቃ ውስጥ ያው እንግዲህ የትንሽ ማብራሪያ እሰጣለሁ ማለት ነው። ወደ ማብራሪያው። ስለዚህ ፊት ስንል እንግዲህ ከተለያዩ የሰውነት ክፍሎቻችን አንዱ የሆነው ፊታችን እንግዲህ ፊት የሚለው ብዙ ነገሮችን። የተለያዩ የሰውነት ክፍሎቻችንን አካቶ የያዘ ነው ማለት ነው። እንግዲህ በተለይ በዋናነት ማለት ነው። አገጫችንን አፋችንን ጥርሳችንን ከንፈራችንን እንደዚሁም ደግሞ አፍንጫችንን አይኖቻችንን እና ግንባራችንን ጉንጫችንን ጆሯችንን በከፊል አድርጎ የሚያሳየው እንግዲህ አንዱ የሰውነት ክፍላችን ይሆናል ማለት ነው ማለትም ከአንገት በላይ ያለው። ፊት ለፊት በአይናችን በአይኖቻችን ፊት ለፊት ያለው የሰውነት ክፍል ይሆናል ማለት ነው ስለዚህ። እንግዲህ የሰውነት ክፍል ሆኖ እነዚህን የተለያዩ ደግሞ የሰውነት ክፍሎችን አካቶ በአንድ ላይ የያዘ የሰውነት ክፍል ደግሞ ፊት የምንለው ከሆነ። ምናልባትም እንግዲህ ፊት ስንል ምንድነው ምን ጠቀሜታ አለው ቢባል? እንግዲህ የአንድ የአንድ ሰው ማንነት መለያው ነው ማለት ነው። ለምሳሌ። አንድን ሰው እንግዲህ መለየት የምንችለው አንድም ፊቱን በማየት ሊሆን ይችላል ሁለትም ደግሞ። የተለያዩ እንግዲህ የእሱ ልብሱ የለበሳቸውን ልብሶች በመለየት ሊሆን ይችላል ወይም ደግሞ። እንግዲህ አረማመዱን እያያ አይቼም ሊሆን ይችላል ግን። ይሄ ሁሉ ሰውን የምንለይበት የተለያዩ መመዘኛዎች አሉ። ቅድም እንደገለጽኩትኝ አለባበሱን አረማመዱን ወይም ደግሞ ድምፁን ሰምቼ ከድምፁ አንፃር ልለየው እችላለሁ። ነገር ግን ማንም ሰው እንግዲህ ይሄንን የማየው ይሄንን ሰውዬ ማለት ነው በቀላሉ መረዳት የሚችሉት ማለት ነው። ፊቱን በማየት ብቻ ይሆናል ማለት ነው። ፊቱን ማለት ፊት ስንል እንግዲህ ቅድም እንደገለጹትኝ። የተለያዩ የሰውነት ክፍሎቹን ካገጭ ጀምሮ እስከ ግንባር ድረስ ያሉ የተለያዩ የሰውነት ክፍሎችን በትክክል ግልጽ አርጎ የሚያሳይ የሰውነት ክፍል ነው ፊት የምንለው። ስለዚህ እነዚህን አካላት ያየ ሰው እንግዲህ ሰውን ያን ሰውዬ ምንነት እንግዲህ በደንብ መግለጽ ይችላል ማለት ነው። እንደው ይሄንን እንደው ሌላ ተጨማሪ አንድ ምሳሌ በጣም ይሄንን ጉልት አጉልቶ የሚያሳይ ሌላ ምሳሌ በመጨመር። እንደው ሀሳቡን ጠንከር ለማድረግ እሞክራለሁ እና እኔ የምሰጠውን ምሳሌ በደንብ እንድትከታተሉኝ እንግዲህ ከወዲሁ እጋብዛለሁ ማለት ነው። ለምሳሌ አንድ ሰው እንግዲህ ምንድነው የሆነ መታወቂያ ይፈልጋል። ምንድነው? የተለያየ ስራ ቦታ ላይ ሊገባ ሊፈልግ ይችል ይሆናል ወይም ደግሞ መታወቂያ ሲያሰራ ሊሆን ይችላል። ምንድነው? የሚባለው ፎቶ አምጣ ነው የሚባለው ስለዚህ ያ ፎቶ ማለት ደግሞ እንግዲህ የጉርድ ፎቶ ነው የሚባለው። ጉርድ ፎቶ ማለት እንግዲህ ስለዚህ ያ ሰውዬ ማንነት ምንነት እንግዲህ ስለ ተክለ ቁመናው ስለ አፍንጫው ስለ አይኑ። በቃ በጣም ሴንሴቲቭ የሆኑ የተለያዩ የሰውነት ክፍሎች። ያሉት እዚህ። ማነው ፊት በሚባለው ገጽታ ላይ ነው። ስለዚህ እነዚህ እነዚህን በአንድ ላይ አካቶ የያዘው የሰውነት ክፍላችን ፊት የሚባለው ማለት ነው። እጅግ በጣም እጅግ በጣም እጅግ በጣም ሲበዛ ለአንድ ሰው የመለያ ኮድ ነው ማለት ነው። ስለዚህ ይሄ ጉርድ ፎቶ አምጣ የሚባለው ለምንድነው? እንግዲህ የዚያ ሰው ማንነት በዋናነት ማለት ነው የሚገለጸው ወይም የሚታወቀው። በዚህ በጉርድ ፎቶ። ነው ማለት ነው ያ ጉርድ ፎቶ ደግሞ አሁን እንደገለጽኩትኝ ፊቱን ብቻ የሚያሳይ ነው ማለት ነው። ሆዱን አይደለም። ወይም ጀርባውን አይደለም ወይም እግሩን የሚያሳይ አይደለም ስለዚህ ፊቱን የሚያሳይ ነው ማለት ነው። ስለዚህ ፊት የሚለው እንግዲህ ፊታችን የሰው አንዱ የሰውነት ክፍላችን ስለኛ ማንነት ወይም ምንነት። በደንብ ግልጽ አድርጎ የሚያሳውቅ የሚተነትን የሰውነት ክፍላችን ስለሆነ። እኛም እንግዲህ ብዙ ጊዜ። ምንድነው ከደህንነት አንፃር መታወቂያ ስንባል። ፊታችንን የሚያሳይ መታወቂያ ነው የምንሰጥ ማለት ነው ያ ለምንድነው? ሰው በቀላሉ እንግዲህ የሚለየን ፊታችንን በማየት እንጂ ጀርባችንን ወይም ደግሞ አረማመዳችንን ወይም ደግሞ እንግዲህ ድምፃችንን ሰምቶ ላይሆን ይችላል ማለት ነው። አረማመዳችንን አይቶ ወይም ደግሞ ድምፃችንን ሰምቶ አሊያም ደግሞ ጀርባችንን አይቶ ሊለየን አይችልም ማለት ነው። ዋናው መለያው አንድን ሰው ከአንድ ሰው የምንለይበት ዋና መለያ መንገዱ ምንድነው ማለት ነው። ፊታችን ይሆናል ማለት ነው። ለዚያም እኮ ነው እንግዲህ ብዙ ጊዜ መታወቂያዎችን ስናሰራ። ፓስፖርትም ስናሰራ አሁን ለምሳሌ ፓስፖርት ስናሰራ። በትክክል ይሄ ጆሮ ጆሮዎቻችሁ ሁሉ እንዲታዩ ይሁን ይባላል ያ ማለት ምን ማለት ነው የአንድ ሰው ማንነት መገ

እሺ አመሰግናለሁ አሁንም እንደተለመደው ቃለመጠይቁን በድምጽ አሰምቼ አነባለሁ እንግዲህ በዋናነት ቃለመጠይቁን በድምጽ እያሰማሁ የማነበው ከጥያቄው በኋላ የምሰጠው ትንታኔ ለእያንዳንዱ አድማጭና አውዲዮ ለሚከታተል ማለት ነው። ሀሳቡ ግልጽ እንዲሆንለት እና በቀላሉ። ትንታኔውን መረዳት እንዲችሉ በማሰብ ስለሆነ ቃለ መጠይቁን በማንበብ እሄዳለው ማለት ነው። ቃለመጠየቁ ቻው ይላል ቻው ሲል እንግዲህ በጣም ከበድ የሚል ጋር ነው። ምንድነው ከበድ ማለቱ? እንግዲህ ቻው የሚባለው ብዙ ጊዜ። ከሚዋደዱ ሰዎች ወይም የሚፋቀሩ ሰዎች ወይም ደግሞ በስራ አንድ ላይ ሲሰሩ የሚውሉ ሰዎች ብቻ። በሆነ ግንኙነት እንግዲህ አብረው የቆዩ ወይም አብረው የዋሉ ወይም ደግሞ አብረው ሲሰሩ የኖሩ። ሰዎች እንግዲህ ያው ከጊዜ አንፃር ሊለያዩ ይችላሉ ያ ማለትም። ምናልባትም እንግዲህ ማታ ከስራ በኋላ ሊሆን ይችላል የሚለያዩ ወይም ምሳ ሰዓት ሊሆን ይችላል የሚለያዩ። ወይም ደግሞ እንግዲህ የሆነ ስብሰባም ቆይተው ሊሆን ይችላል ከዚያ ስብሰባ ስብሰባው ሲያልቅ ሲለያዩ ሊሆን ይችላል። ብቻ በየትኛውም አጋጣሚ አብረው የቆዩ ሰዎች። እንግዲህ እነዚያ ሰዎች ሲልለያዩ ቻው ይላሉ። ይሄ ማለት ምን ማለት ነው? ቻው የሚባባሉት ምን ማለት ነው? ምን ለማለት ነው ማለት ነው። በአማርኛ እንግዲህ በአማርኛ ቋንቋችን ማለት ነው። በተለይም እንግዲህ ከውይይት ወይም ደግሞ ከስብሰባ ሲለያዩ ወይም ሲነጣጠሉ በብዛት ጥቅም ላይ የሚውልና ዘና ያለ ወይም ወዳጃዊ የስንብት ቃል ነው ማለት ነው። ምንድነው? ያንን ሰው እንግዲህ ቻው የምንለው ስንለያይ ወይም ደግሞ ስንሰነባበት ነው ማለት ነው። እንግዲህ ቃሉ ቀለል ያለም ነው እንበለው ከበድ ያለም ይሆናል ማለትም ከበድ ያለ የሚሆንበት። ከዚያ በኋላ ምናልባት እንግዲህ እነዚህን ሰዎች የማናገኛቸው ወይም ደግሞ የምናገኝበት ጊዜ በጣም ረጅም ከሆነ። እንደዚሁም ደግሞ በጣም የምንዋደድ ሆነን ግን ተዚያ በኋላ የምንገናኝበት እጅግ በጣም ረጅም ጊዜ ከሆነ። ይኸው በያለቀስንም ሊሆን ይችላል። ቃሉ ከባድም ነው ቀላልም ነው ያልኩት በዚያ ልክ ነው። ስለዚህ በጣም ስሜት ይነካል ማለት ነው። ቻው ስንላቸው ማለት ነው ምናልባትም እንግዲህ አሁን ለምሳሌ እንግዲህ አንድ ወንድማችን ሊሆን ይችላል። እሱ አሁን እንግዲህ በመንግስታዊ ትእዛዝ እንግዲህ ምናልባትም ወደ ጦር ሊሄድ ይችላል ወደ ጦር ግንባር ማለት ነው። ስለዚህ ቻው ብሎን ሲሄድ ምናልባትም እንግዲህ በዚያ ጦርነት እንግዲህ ይጎዳ ይሆን ወይስ በህይወት ይመለስ የሚል የተለያየ ጭንቀት ነው የሚጫወትብን ማለት ነው። ምክንያቱም እየተሰናበተን ነው በጣም ከባድ ነው። ቃሉ በዚህ ስሜት ስንረዳው ማለት ነው። ምናልባትም እንግዲህ ደግሞ ይሄ ወንድማችን እንግዲህ የመንግስት ሰራተኛ ሆኖ ወደ ቢሮ የበቃ መደበኛ ወደ ሆነው የስራ ቦታው ወደ ቢሮ ሲሄድ ቻው ካለን ደግሞ ይሄ እንግዲህ ያን ያህል እንግዲህ ተጽዕኖ ፈጣሪ ቃል አይደለም ማለት ቃሉ አንድ ነው ግን የሚነገርበት ሁኔታ ቀላልና ከባድ እንዲሆን ያደርገዋል ማለት ነው። ያም ቅድም በገለጽኩት ልክ ነው ለምሳሌ እንግዲህ ወደ ውጭ ወላጆቻችን ለምሳሌ ወደ ውጭ እንግዲህ ለብዙ ዘመን ለብዙ አመታት እንግዲህ ለስራ ግዳጅ ሊሄዱ ይችላሉ። ወይም ደግሞ ለብዙ ወራት ማለት ነው። ስለዚህ በዚያን ጊዜ እንግዲህ እዚህ እኛ ባለነበት ሀገር ትተውን ሲሄዱ የመጨረሻ የስንበት ቃላቸው ምን ይሆናል? ቻው ይሉናል የዛን ጊዜ ተዚህ በኋላ የምንገናኝበት ጊዜው ረጅም ነው። ስለዚህ እስከምንገናኝ ደህና ሁኑ እያሉ የስንብት ቃል እየሰጡን ነው ማለት ነው። እና በዚህ ጊዜ እንግዲህ ቃሉ እጅግ በጣም ነው የሚከብደው። ማለትም እንግዲህ ይሄ በዚያ ስሜት ከነበርን በዚያ አይነት ፍቅር ከነበርን ሰው ጋራ በዚህ ልክ ቻው ተብለን ስንሰነባበት ማለትም ዳግም የምንገናኝበት ጊዜ በጣም ረጅም ከመሆኑ አንፃር ያንን እያሰብን ማለት ነው። ሌላ በቃ ጥልቅ በሆነ ስሜት ውስጥ እንድንገባ ያደርገናል እና ቻው የሚለው ቃሉ ራሱ በዚህ ልክ ከባድ ይሆናል ማለት ነው። ምናልባትም እንግዲህ እናቶቻችን ለምሳሌ እንግዲህ ወደ ገበያ እንግዲህ እህል ገዝተው ሊመጡ የሚያስፈልጋቸውን ነገር ሁሉ ገዝተው ለመምጣት ያ ማለት እንግዲህ ግፋቢል የአራት ሰዓት የአምስት ሰዓት የጊዜ ቆይታ ነው የሚሆነው ማለት ነው። በዚህ ሰዓት አቡሽ ቻው ቆየኝ ገበያ ደርሼ እመጣለሁ ቢሉን ይሄ የሚከብድ አይደለም ቀላል ነው። ምክንያቱም እናቶቻችን እንግዲህ ወደ ገበያ ሄደው የሚፈልጉትን ነገር ገዝተው ከመጡ በኋላ ተገዙ በኋላ ተመልሰው እንደሚመጡ በቃ ይኸው ስለሚታወቅ ማለት ነው። ይኸው የእግዚአብሔር ፈቃድ ይሆንና በሰላም ይመጣሉ ተብሎ ታሳቢ ስለሚደረግ ነገር ግን ቅድም እንደገለጽኩትኝ ቻው የተባለበት አውዱ። ማለትም የምንሰነባበተው አንደኛም የሰው የሰው ግንኙነት ከዚያ ሰውዬ ጋር ያለን የቅርብ ግንኙነት አንድ ወሳኝ ነገር ነው። ከዚያ በተጨማሪ ደግሞ እንግዲህ ቻው ሲለን ያ ሰው። ለምን ጉዳይ እየተሰነባበተን ማለት ለምን ያህል ጊዜ ነው የሚሰነባበተን? ወይም ደግሞ ወደ የት ሀገር ሊሄድ ወይም ደግሞ ለምን ስራ እየወጣ ነው? የሚሉትን እነዚህን አይነት ጥልቅ ሀሳቦች ገብተን የምንመረምር ከሆነ። በዚህ ሰዓት ማለት ነው እጅግ በጣም ትልቅ ስሜት ውስጥ የሚያስገባና እንዲሁም እምባን በቃ መቆጣጠር የማንችልበት ደረጃ ላይ እንደርሳለን። ማለት ነው።

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለመጠየቁን በድምጽ አሰምቼ አነባለሁኝ ከዛ በኋላ የመልስ ትንታኔ በቃለ መጠይቁ ላይ መሰረት አድርጌ የምንሰጥ ይሆናል ማለት ነው ወደ ቃለ መጠይቁ። ቃለ መጠይቁ ገበያ ይላል። እንግዲህ ገበያ ምንድነው ገበያ ሄደን ምን ልናገኝ እንችላለን? ገበያ ሲባል ምን ምን ነገሮችን ታሳቢ እናደርጋለን? የሚልና ሌሎቹንም እንግዲህ ጥያቄዎች እንግዲህ እያነሳሁ በዚያ በእነሱ ላይ ማብራሪያ እሰጣለሁ ማለት ነው። ወደ ማብራሪያው። እንግዲህ ገበያ ማለት ምንም አዲስ ነገር አይደለም ቦታ ነው የቦታ ምን አይነት ቦታ ነው? ስንል ግን እንግዲህ አምራች እና ሻጭ እና ገዢ የሚገናኙበት ቦታ ወይም ደግሞ የገበያ ትስስር የሚፈጠርበት ቦታ ነው ማለት ነው ገበያ ስንል ማለት ነው። ይሄም ማለት ምንድ ነው? ለምሳሌ ሸማቾች እና ሻጮች አንድ የሚሸምት ወይም ደግሞ ተጠቃሚ አካል አለ ሌላ ደግሞ አምራች አለ ያንን ያመረተውን ምርት ማለት ነው። እንግዲህ የተመረተ ምርት ምናልባትም በኢንዱስትሪ የተመረተ ሊሆን ይችላል። ወይም ደግሞ እንዲሁ በግብርናው የኢንዱስትሪ ዘርፍ የተመረተም ሊሆን ይችላል። ዝሮ ምርትና አምራችና ሸማች ወይም ተጠቃሚ ወይም ደግሞ ገዢዎች ማለት ነው። እንግዲህ አንዱም ያም ለአምራቹም ለመሸጥ ገዢም ደግሞ ሸማቾችም ለመሸመት ወይም ለመግዛት ሁለቱም አንድ ቦታ ላይ የሚገናኙበት ቦታ ማለት ነው። እንግዲህ እነዚህ አምራቾች ስንል የተለያዩ ነገሮችን ነው ይዘው የሚመጡ ምናልባትም እንግዲህ ቅድም በገለጽኩት መልክ ከኢንዱስትሪ በኢንዱስትሪ የሚመረቱ ምርቶች ይኖራሉ። በግብርና መስኩ የሚመረቱ የተለያዩ የእህል አይነቶች አሉ። በፋብሪካ የሚመረቱ ደግሞ የተለያዩ አይነት ምርቶች አሉ። ለምግብነት የሚያገለግሉ ቤት ውስጥ ለቤት አገልግሎት የሚውሉ ለተለያዩ አገልግሎት ቤት ውስጥ በቃ የተለያዩ እቃዎች የቤት እቃዎች ይኖራሉ። እንደዚሁም ደግሞ እንግዲህ እንደው ከመማሪያ ጽሁፍ አንፃር በመነሳት ለምሳሌ ከጽህፈት መሳሪያዎች ለምሳሌ እርሳስ እስክሪብቶ ደብተር እያልን እንግዲህ ብዙ አይነት ምርቶች አሉ። እነዚህ ሁሉ አሁን የኢንዱስትሪ ምርቶች ናቸው። ስለዚህ እነዚህን ነገሮች ሁሉ ለመግዛት እና ለመሸጥ ባለምርቱም ለመሸጥ ገዢውም ወይም ሸማቹም ደግሞ እነዚህን ነገሮች ለመግዛት የሚገናኙበት ቦታ ነው ማለት ነው። ስለዚህ ምንድነው? ማነው ገበያ ስንል ይህም የዋጋ ውሳኔ የሚከናወንበት ያ ማለት እንግዲህ ምን እያልን ነው ማለት ነው። ገዢ ያንን ምርት ሲገዛ አምራችም ደግሞ ያንን ምርት ይዞ እዚያ ገበያ ሲመጣ ያንን ምርት ደግሞ ገዢው እዚያ ቦታ ሄዶ ያንን እቃ ለመግዛት በመካከሉ ምን ያስፈልጋል ማለት ነው። ብር ያስፈልጋል ማለት ነው። በገንዘብ ነው እቃዎችን የምንገዛቸው ስለዚህ እነዚህ አንድ ነገሮች በገንዘብ ለመግዛት አንድም በካሽ ሊሆን ይችላል። ወይም ደግሞ በዲጂታል ሲስተምም ሊሆን ይችላል። እንግዲህ እቃዎችን የምንገዛቸው ዝሮ ዝሮ ግን እንግዲህ ገበያ ከሚለው ቃል ላይ የምንረዳቸው ሀሳቦች አምራችና ሽማች በአካል ሊሆን ይችላል ወይም ደግሞ እንዲሁ በዲጂታል ሊሆን ይችላል። ብዙ ጊዜ ግን በተለይ በታዳጊ ሀገሮች በአካል በመገናኘት እንግዲህ ማነው በዋጋ በኩል ብዙ ድርድር ይደረጋል ቀንስልኛ ገዢ ቀንስ ይላል። ሻጭ ለአምራች ደግሞ አልቀንስም ይላል ዙሮ ብዙ እንግዲህ ሰጣገባ ንግግሮች ወይም ደግሞ ክርክሮች እኖራለሁ ከእነዚያ ክርክሮች በኋላ ማለት ነው። ሻጭ ሻጭና ገዢ ተስማምተው እንግዲህ እንደው ጥሩ ነው ብለው ባሰቡት ዋጋ ማለት ነው። የብር መጠን ይስማሙና ከዚያ በኋላ የሚገዙትን ነገር ገዢዎችም ማለትም ሸማቾች እንደ ፍላጎታቸው እንደ የሚፈልጉትን አይነት በመጠንና በአይነት ሊያይተው ይገዛሉ። ከዚያ በኋላም ደግሞ ሻጭም ደግሞ ያንን ነገር እንግዲህ ለሸማች ሲሸጥ በምትተኩ ምን ይቀበላል ማለት ነው ብር ይቀበላል ማለት ነው። ስለዚህ በዚህ ልክ ይስማሙና ገቢያቸውን ፈጽመው ወደ ሁሉም ወደየቤታቸው ይለያያሉ ማለት ነው። እና ገበያ በዋናነት ሻጭና ገዢ የሚገናኙበት ማለትም የተለያዩ የምርት ውጤቶች እንግዲህ ለሽያጭ የሚቀርቡበት ቦታ ነው ማለት ነው። ለምሳሌ እንግዲህ የተለያዩ የምርት ውጤቶች ለሽያጭ ገበያ ላይ የሚቀርቡበት የሚቀርቡበት ቦታ አስከሆነ። እንግዲህ ሽያጭ የሚቀርቡ ደግሞ በእንስሳት ነው ሁሉ ያካትታል። ለምሳሌ ለእርድ የሚሆኑ የሚሆኑ ወይም ደግሞ ቤት ውስጥ ለእርባታ እንግዲህ ወደ የእርባታ እንስሳትም ሊሆኑ ይችላሉ። ለማራባት ሰዎች ይገዛሉ አርደው ስጋቸውን ለመጠቀምም ሰዎቹ እንግዲህ የተለያዩ ከብቶችን በጎችን ፍየሎችን ላሞችን ሊገዙ ይችላሉ። ዙሮ ዙሮ እንግዲህ የትኛውንም አይነት ሀብት ንብረት ገበያ ላይ በማምጣት አንድም መግዛት ይቻላል ሁለትም መሸጥ ይቻላል ማለት ነው። ስለዚህ ሰው እንደ ፍላጎቱ የሚገዛውን ሻጭም ለመሸጥ የገበያን ግን ማን ማነው ሸማችም ለመግዛት የሚገናኙበት

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ቢሮ ይላል ቢሮ ስንል እንግዲህ ምንድነው? በአእምሮአችን ትዝ የሚለን ነገር። ሁላችንም እንግዲህ የመንግስት ሰራተኞች የሆንን ሰዎችም ልንሆን እንችላለን ወይም ደግሞ በግል ድርጅት ላይ ተቀጥረን የምንሰራ ሰዎችም ልንሆን እንችላለን። ወይም ደግሞ በግል በግላችን ማለት ነው። የራሳችን የሆነ የራሳችን የሆነ እንግዲህ የተመረቅንበት ሙያ ይኖረናል እና በተመረቅንበት ሙያ ማለት ነው። የእንግዲህ ሰዎችን ለማገልገል ቢሮ ከፍተን እንግዲህ የምከር አገልግሎት ሊሆን ይችላል። ለምሳሌ በጠበቃ በህግ የተማሩ ሰዎች የተመረቁ ሰዎች ምንድነው? ጠበቃ ለሰዎቹ ህጉን የህጉን አካሄዱን ወይም ደግሞ የህጉን መመርያ ስለሚያውቁት። እንግዲህ ሰዎች እንግዲህ ችግር ሲገጥማቸው ማለት ነው በህግ እንዴት አድርገው የህጉ ህጉን እንዴት አድርገው ተከትለው አክብረው በመሄድ ለዚያ ለገቡበት ችግር መፍትሄ እንዴት እንደሚያገኙ። ይኸው ህገ ስርአቱን ደንቡን ስለማያውቁት የህግ አገልግሎት የሚሰጡ እነዚህ ጠበቃዎች የሚባሉ አሉ። እንግዲህ እነሱ አሁን በግላቸው ማለት ነው። ማንም እንግዲህ በግሉ የህግ ሙያን የሰለጠነ ሰው ማለት ነው። በግሉ ቢሮ ይከፍትና አገልግሎት ይሰጣል ማለት ነው። እና ምንድነው? እንግዲህ ቢሮ ስንል እንደ አጠቃላይ በመንግስት ደረጃ ተቀጥረው የሚሰሩ ሰዎች ሊሆኑ ይችላሉ። ወይም ደግሞ በግላቸውም ራሱ ማህበረሰቡን ለማገልገል በሙያቸው ቢሮ የሚከፍቱ ሰዎች አሉ። እንደዚሁም ደግሞ በግል በተለያዩ የግል ድርጅቶች የሆነ እንግዲህ አገልግሎት ለመስጠት እንግዲህ ቅጥር ተቀጥረው የሚሰሩ የቢሮ ሰራተኞች አሉ። እና ቢሮ ስንል ምንድነው? ቤት ነው ያ ክፍል ነው ወይም ደግሞ በጣም ጠባብ የሆነች ልትሆን ትችላለች ብቻ ሰፊም ሊሆን ይችላል ያኛው ጠባብ መሆኑ ወይም ሰፊ መሆኑ ይሄን ያህል እኛን የሚያስጨንቀን ነገር አይደለም። ዋነው ግን ትርጉሙ ላይ ወይም ደግሞ ቢሮ ማለት ምን ማለት ነው? እና ቢሮ ላይስ ምን አገልግሎት ይገኛል በሚለው ላይ ነው። እኛ ዋና ትኩረት ሰጠን የምንወያይና ስለዚህ ቢሮ ጠባብም ሰፊም ሊሆን ይችላል። እንደሁኔታው ነገር ግን ቢሮ ስንል ትዝ የሚለን ነገር በመንግስት ተቋም ላይ ተቀጥረው ያሉ ሰዎች ሊሆኑ ይችላሉ ወይም በግላቸው እንግዲህ ቢሮ ከፍተው የሚሰሩ ሰዎች ሊሆን ይችላሉ። ወይም ደግሞ በተለያዩ የግል ድርጅቶች ላይ ተቀጥረው የሚሰሩ ሰዎች ሊሆኑ ይችላሉ። ዞሮ ዞሮ እነዚህ ሰዎች ማለት ነው። እዚያች ቢሮ ውስጥ እዚያች ቤት ውስጥ ሆነው እንግዲህ በተቀጠሩበት የስራ መስክ ወይም ደግሞ ለተቀጠሩለት አላማ ማህበረሰቡን ማገልገል የሚያገለግሉበት ቦታ ነው ማለት ነው። ስለዚህ ማንም ሰው ቢሆን እንግዲህ በዚህ ቢሮ ያለው ሰው እንግዲህ በዚያ በቢሮው በተፈቀደለት ወይም ደግሞ ባስፈቀደው የስራ መስክ ማለት ነው። ማንም የሚመጣን ሰው ማለት ነው እንግዲህ እንደ አስፈላጊነቱ ክፍያ ሊኖር ይችላል እሱ እሱ እንግዲህ ያው እንደ ደንቡ ይሆናል ማለት ነው። ያንን እንግዲህ እዚያ ቢሮ ላይ ማግኘት ያለበትን አገልግሎት እንግዲህ እዚያ ቢሮ ላይ የተቀመጠ ያንን ያንን ቢሮ በሃላፊነት ተቀብሎ በዚያ ቢሮ ላይ በመስተንግዶ ማህበረሰቡን በማገልገል የሚታወቅ እንግዲህ ራሱ የተቀጠረ ሰው አለ ያ ሰው በዚያ እርዕስ ጉዳይ ላይ የሚመጣን ሰው ሁሉንም እንግዲህ በአመጣጡ ቅደም ተከተል ማለት ነው እየተቀበለ ማስተናገድ ማለትም አገልግሎት መስጠት ግድ ይለዋል ማለት ነው። እና ቢሮ ስንል ምንድነው? እነዚህ ግለሰቦች ወይም ተቋማት ላይ የተቀጠሩ ሰዎች ለሰዎች የሚሰጡት ሙያዊ አገልግሎት የሆነ ሙያዊ አገልግሎት የሚሰጡበት ልዩ ቦታ ወይም ደግሞ ልዩ ክፍል ይሆናል ማለት ነው። ለምሳሌ አሁን እኔ አሁን መምህር ነኝ መምህር ከሆንኩኝ ምንድነው ተማሪዎችን በስርዓት የማስተምራቸውን ትምህርት በስርዓት ለተማሪዎች ተደራሽ ማድረግ ነው። ስለዚህ አንድም ይሄንን ትምህርት እንግዲህ ለእነርሱ ስሰጥ የራሴ የሆነ ደግሞ ቢሮ ይኖረኛል እዚያ ቢሮ ላይ እንግዲህ ከእኔ ጋር ከእኔ ከመማር ማስተማር ጋር በተያያዘ የኔ ቢሮ ማለት ነው። እንግዲህ አንድም ክላስ ላይ ተተማሪዎች ጋራ ነው። ከክላስ ውጭ በሆነ ጉዳይ እና ከእኔ ጋር እንግዲህ ግንኙነት ያላቸውን ስራዎች ለማስፈፀም ወይም ደግሞ አገልግሎት የማግኘት የሚፈልግ ሰውም የት ይመጣል ማለት ነው። የኔ ልዩ የሆነች ቦታ ወይም ደግሞ ቢሮ የቤት ክፍል አለችኝ እዚያች በመምጣት ጉዳዩን ወይም ደግሞ አገልግሎቱን አግኝቶ መሄድ ይችላል። ማለት ነው። ስለዚህ ቢሮ ስንል ሁሌም ትዝ የሚለን እዚያ ቢሮ ላይ በሃላፊነት የተወከለው አካል እንግዲህ ለተወከለበት አላማ ማለት ነው። ለሁሉም ሰው በመጣበት ማለትም ችግሩን ባቀረበበት ጊዜ ቅደም ተከተል መሰረት ማለት ነው። አገልግሎት የሚሰጥበት ወይም ደግሞ አገልግሎት የሚገኝበት ቦታ ልዩ ቦታ ወይም ልዩ ክፍል ወይም ደግሞ

እሺ አመሰግናለሁ አሁን እንግዲህ በመጀመሪያ ወደ ቃለ መጠይቁን እንሄድና ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋል ለመልስ ትንታኔ የምሰጥ ይሆናል ማለት ነው። ቃለመጠይቁ ቤተሰብ ይላል ቤተሰብ ደስ ይላል እንግዲህ ቤተሰብ ስንል ምን ማለታችን ነው? በቤተሰብ ውስጥ ሀላፊነት እንዴት ከልጅ እስከ አባት ድረስ ይከፋፈላልና እንደዚሁም ደግሞ ዋና ዋና የቤተሰብ ሀላፊነቶች የሚባሉት ምን ምን ናቸው የሚሉትን? እንግዲህ በዚህ ርዕስ ውስጥ እንግዲህ የምንወያይ ወይም ደግሞ ትንታኔ የምንሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንግዲህ ቤተሰብ ስንል ምናልባትም በዘር ዝምድና በዝምድና ሀረግ የተሳሰርን ሰዎች ልንሆን እንችላለን ወይም ደግሞ በጋብቻ የተሳሰርን ሰዎች ልንሆን እንችላለን ወይም ደግሞ እንግዲህ በስራ መስክ የተሳሰርን ሰዎች እንሆናለን ማለት በስራ መስክ ስንል ምሳሌ አንድ ቤት ውስጥ እንግዲህ የተለያየ ስራ ማለትም ህፃናትን ህፃናቶችን የምትንከባከብ ሰራተኛ ልትኖረን ትችላለች። ወይም ደግሞ እንግዲህ ከብት አርቢዎች ከሆነ ደግሞ ከብቶቻችንን የሚንከባከቡ እንግዲህ በአመት ሊሆን ይችላል ወይም ደግሞ እንደአስፈላጊነቱ በወርም እንዲሆን ይችላል ክፍያ እየፈጸምንላቸው ነገር ግን አብረውን ከእኛ እቤታችን ውስጥ አብረው የሚኖሩ ሰዎች ይኖራሉ። እነዚህ ሰዎች ምንድነው ምናልባትም የዘር ሀረጋቸው ከሌላ ወገን ሊሆኑ ይችላሉ ማለት በስጋ ትስስር የሌላቸው ሰዎች ማለት ነው። ነገር ግን አንድ የሚያደርገን ምንድነው? በአንድ ቤት ውስጥ ስለምንኖር አንድ ቤተሰብ ነን ማለት ነው። ስለዚህ ቤተሰብ ማለት የተለያዩ ሰዎች ሊሆኑ ይችላሉ በስጋ በስጋ ግንኙነት የተፈጠርን ለግንኙነት ያለን ልንሆን እንችላለን። ወይም በጋብቻ እንግዲህ አንድ ጋብቻ እንድ ያደረገን ሰዎች ልንሆን እንችላለን ወይም ደግሞ በማደጎ እንግዲህ አንድ የሆንን ሰዎች ልንሆን እንችላለን ማለት ነው። ስለዚህ እነዚህ ሰዎች በአንድ ላይ በአንድ ቤት ውስጥ በአንድ ላይ አብረን የምንወጣ የምንገባና እንግዲህ ለቤታችን ደህንነት እንግዲህ ልዩ ልዩ ሀላፊነቶችን ተሸክመን በዚያ ቤት ውስጥ የምንኖር ሰዎች እንደ አጠቃላይ ማለት ነው ቤተሰብ እንባላለን ማለት ነው። ስለዚህ ቤተሰብ የሚለው በዚህ ልክ ነው ቤተሰብ ውስጥ እንግዲህ እነዚህ ሰዎች ስንኖር ከትንሽ ጀምሮ እስከ ትልቅ ድረስ የተለያዩ ሀላፊነቶች አሉ። እንግዲህ እንደሚታወቀው ማለትም ቤቱን ከማስተዳደር አንፃር ቤት ውስጥ ያሉ ስራዎችን ከመስራት አንፃር ለቤቱ አስፈላጊ የሚባሉ እንግዲህ በቤቱ ውስጥ ላሉ ሰዎች የሚያስፈልጋቸውን ነገር ሁሉ ከማሟላት አንፃር እንግዲህ ወይም ደግሞ የቤቱን ሀብተ ንብረት ከመጠበቅ አንፃር እንደ ልዩ ልዩ ብቻ የተለያዩ ሀላፊነቶች አሉ። ስለዚህ ልክ በዚያ ቤተሰብ ውስጥ ያሉ ሰዎች በአንድ ቤት ውስጥ እስከሚኖሩ ድረስ ለቤቱ ደህንነት እንግዲህ ሰዎቹ ከትንሽ እስከ ትልቅ ድረስ ልዩ ልዩ ሀላፊነቶችን ይዘው ይሰራሉ ማለት ነው። ይሄም ልዩ ልዩ ሀላፊነት ስንል ወደ እድሜያችን እየጨመረ በሄደ የቁጥር ሀላፊነቶቻችንን በዚሁ ልክ ስለሚጨምር ለምሳሌ እንግዲህ በአንድ ቤት ውስጥ ከሚኖሩ ሰዎች የቤቱ አባ ወራ ማለት ነው እጅግ በጣም ትልቁን ሀላፊነት የሚሸከም እና ያንን ሀላፊነት የሚወጣ ይሆናል ማለት ነው። ከዚያ ደግሞ እንግዲህ የመጨረሻው ህፃኑ ልጅ ደግሞ የመጨረሻ ሀላፊነት ይኖረዋል ማለት ነው። ወይም ደግሞ እንኳንስ ሀላፊነት ተሸክሞ እቤት ውስጥ አገልግሎት የሚሰራ ይቅርና እንደውም ሌሎቹ እሱ ላይ ሀላፊነት ወስደው እሱን የሚጠብቁ ይሆናሉ ይሆናሉ ማለት ነው። እንግዲህ እንደየ እድሜው ደረጃ ይለያያል እንጂ ለምሳሌ አሁን ነፍስ ያወቀ ልጅ ከሆነ ምንድነው ዋና ሀላፊነቱ የሚሆነው? ቤት እንግዲህ ቀን ታላላቆች ወይም እናት አባት ወደ ስራ ቦታ ሲሄዱ እሱ ቤቱን መጠበቅ ሊሆን ይችላል ቤቱን ሲጠብቅ ሌባ ወይም ሌባ ገብቶ እንዳይዘርፈው እንዲጮህ ሌባ ሲመጣ እንዲጮህ ለእናት ለአባቱ መረጃውን እንዲሰጥ ሊሆን ይችላል። ወይም ደግሞ እንግዲህ ተሱ በታች ያሉ ህፃናት ካሉ ደግሞ ህፃናቱ አንድም ስለት በስለት እጃቸውን የሰውነት ክፍላቸውን የተለያዩ ሰውነት ክፍሎቻቸውን እንዳይጎዱ ወይም ደግሞ ቆሻሻ ቦታ እንዳይነኩ ቆሻሻ ነገር እንዳይነኩ እንዳይርባቸው እንዳይጠማቸው በየሰአቱ መጥሆንም ምግቡንም እንዲያቀርብ እንዲያቀርብላቸው ይህንን ሀላፊነት ሊሰጥ ይችላል ማለት ነው። እንግዲህ ከእድሜው አንፃር ማለት ነው የቤቱ አባወራ እንግዲህ በቤቱ ውስጥ ደግሞ የተለያዩ እንግዲህ የቤት ውስጥ ቁሳቁሳት አሉ። በቤት ውስጥ የሚኖሩ ሰዎች አሉ እነዚህ ሰዎች ምግብ ያስፈልጋቸዋል ልብስ ያስፈልጋቸዋል። እንደዚሁም የቤቱ እንግዲህ የደህንነት የመብራት የውሃ ክፍያ የመብራት ክፍያ እንደ አጠቃላይ ብዙ አይነት ችግር አለ። ያንን ችግር ሁሉ የቤተሰቡ አባ ወራ ወይም ደግሞ ትልቁ የቤቱን ሀላፊነት የሚወስደው የቤቱ መሪ አባት ይሆናል ማለት ነው። እና በቤተሰብ ስንል እንግዲህ የተለያየ ሀላፊነቶች እንደሚኖሩ በእነዚህ በተለያዩ ሀላፊነቶች ደግሞ በትክክል ሀላፊነቶቻችንን ተቀብለን በትክክል ስንሰራ የቤቱ ደህንነት የተጠበቀ ቤተሰቡ ሰላማዊ የሆነ በቃ ፍቅር የተሞላበት ቤተሰብ መመስረት ይቻላል ማለት ነው። ስለዚህ በዚህ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ አሁንም ቢሆን ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ሪፖርት ይላል ቃለመጠየቁ ሪፖርት ማለት ምን ማለት ነው የሪፖርት ጠቀሜታው ምንድነው? ሪፖርት እንዴት ይዘጋጃል? በሚሉና ሌሎችም እንግዲህ ቃለመጠይቆችን እያነሳሁኝ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ትንታኔው እንሄዳለን ማለት ነው። እንግዲህ ሪፖርት ስንል ምናልባት እንግዲህ አንድ ተቋም የሆነ ስራ እንዲሰራለት ሊፈልግ ይችላል። እንዴት እንደ ሚሰራ? መቼ እንደሚሰራ ምን ያህል ጊዜ እንደሚፈጅ ምን ያህል በጀት እንደሚፈጅ? ወይም ደግሞ አንድ የተሰራ ስራ ምን ያህል ጊዜ እንደፈጀ? በምን ሁኔታ እንደተሰራ? እንደዚሁም ምን ያህል ካፒታል እንደፈጀ? እንደዚሁም ደግሞ አሁን ያለበት ደረጃ አፈጻጸሙ። ብቻ ስለ ሁሉ እንግዲህ ስለዚያ ፕሮጀክት ማለት ነው። እንግዲህ ምንድነው? ስለ አሰራሩ ስለተሰራበት ሁኔታ እያንዳንዱን ነገር ማለት ነው። ልቅም አድርጎ በጽሁፍ ማስረጃ ማለት ነው። ተሰንዶ የሚመለከተው ራሱን የቻለ እንግዲህ የሪፖርት ባለሙያ ይኖራል። ያኛው በዚህ ልክ ምንድነው? ነገሮችን ሰንዶ ይይዛል ማለት ነው። ስለዚህ ይህንን ሰነድ ማለት ነው። እንግዲህ ለሚመለከተው አካል ሁሉ በሪፖርት መልክ ያቀርባል ማለት ነው። ምክንያቱም ይሄ ፕሮጀክት በዚህ ጊዜ ተጀምሮ አሁን ይሄን ያህል ጊዜ አሳልፏል በዚህ ጊዜ በዚህ የጊዜ ቆይታ ውስጥ እንደዚህ እንደዚህ አይነት ስራዎች ተሰርተዋል። ይሄን ያህል ወጪ አውጥተናል። እንደዚሁም ደግሞ ምናልባትም ከዚህ በኋላ ደግሞ የቀረን ይሄን ያህል ነው የሚያስፈልገንም እንደዚህ እንደዚህ ነገር ነው። የሚልና የተለያዩ ልዩ ልዩ ትንታኔዎችን ያካተተ ይሆናል ማለት ነው። ከዚያ በኋላ ይሄ እንግዲህ ዋና አገልግሎት ምን ይሆናል ማለት ነው። የሪፖርት ዋና አገልግሎት ምናልባትም እንግዲህ ስለዚያ ፕሮጀክት አፈጻጸም ወይም ደግሞ የፈጀው በጀት ምን ያህል እንግዲህ ትርፋማ ነው ወይም ደግሞ አክሳሪ ነው። የሚለውን አብረን እንግዲህ እንድንገመግም ያስችለናል ማለት ነው። እና እንግዲህ ሪፖርት ስንል በዋናነት ምን ማለት ነው። አንድ ተቋም ቡድን ሊሆን ይችላል ወይም ተቋም ሊሆን ይችላል ወይም ደግሞ ግለሰብ ያከናወነውን ተግባር ያጋጠሙት ችግሮቹን እንደዚሁም የተገኙ ውጤቶችን እና የወደፊት እቅዶችን በሰነድ ወይም ደግሞ በአፍ የሚገለጽበት ማለት አንድም በሰነድ ጽፌ ልልክለት እችላለሁ ሁለትም ደግሞ በቃል ቀርቤ ቃል በቃል በቃ ያለውን ነገር የማስረዳበት መልክ ማለትም በቃልም ሊሆን ይችላል በሰነድም ሊሆን ይችላል ማለት ነው። እንግዲህ ለሚመለከተው አካል ሳስረዳ አንድም በጽሁፍ መልክ ሰንጀ ጽሁፉን በመላክ ያ የሚመለከተው አካል እዚህ ሪፖርት ላይ የራሱን ውሳኔ እንዲያስቀምጥና የራሱን ግምገማ እንዲገመግም ያግዘዋል ማለት ነው። ሁለትም ደግሞ ምናልባት እንግዲህ እኔ በአካል እኔን በአካል ማግኘት ከፈለገ በአካል ይጥለኝና እንግዲህ ያንን ሰነድ ወይም ደግሞ ሪፖርት ማለት ነው። በማንበብም ሊሆን ይችላል ወይም ደግሞ እንግዲህ ዝም ብዬ እንዲሁ በቃል ዝም ብዬ በማብራራት ለተጠየኩት ጥያቄ ሁሉ። እንግዲህ የዚያ ፕሮጀክት ዋናው እንግዲህ ተቆጣጣሪ እኔ እኔ እስከሆንኩ ድረስ ያንን እንግዲህ ስለ አፈጻጸሙ። ለምን እንደተሰራ መቼ እንደተጀመረ ምን ደረጃ እንደደረሰ ይሄ እንግዲህ ያለውን ነገር በቃል የማብራራበት ወይም ደግሞ የምገልጽበት ሁኔታ ይሆናል። ማለት ነው። ስለዚህ ከስራ አፈጻጸም ጋር ተያይዞ የሚቀርብ ትክክለኛ ግልጽ ትክክለኛና ግልጽ የሆነ በቃ ምንም የማያሻማ በቃ ትክክለኛ መረጃ ነው ማለት ነው። ስለዚህ ይህ ዘገባ ደግሞ ይህን ዘገባ ያከናወነው ሂደትን ለሚመለከታቸው አካላት ለማሳወቅ ማለትም የኔ የበላይ አካሎች አካላት ካሉ ለእነሱ ነገሮችን ግልጽ ለማድረግ እና እንደዚሁም ደግሞ ይህንን እንግዲህ ያለውን ነገር አውቀው በዚያ እውቅና መሰረት በዚህ ሪፖርት መሰረት ደግሞ ማለት ነው። እነሱ እንግዲህ ውሳኔም ሊሰጡ ይችላሉ። ያ ውሳኔ ምናልባትም ፈጠን ብሎ ይሰራ ለማለት ሊሆን ይችላል። ወይም ደግሞ ስራዎች ላይ ያቁም ሊሆን ይችላል። ወይም ደግሞ ተጨማሪ በጀትም ለመጠየቅ ሊሆን ይችላል። ወይም ደግሞ እንግዲህ ማቴሪያሉን በአግባቡ እንድንጠቀም ብቻ የተለያየ ውሳኔዎችን እንዲሰጡ ያው ይሄ ሪፖርት ያግዛቸዋል ማለት ነው። እና አንድ ፕሮጀክት ሁሌም ቢሆን ማለት ነው አንድ ፕሮጀክት ሲሰራ። በየጊዜው እንግዲህ ያ ፕሮጀክት ምን ደረጃ ላይ እንደደረሰ በምን አፈጻጸም እንደው በምን የአፈጻጸም ደረጃ ላይ እንዳለ በየጊዜው በየጊዜው እንግዲህ ሪፖርት ያስፈልገዋል ማለት ነው። ያንን ስራ የሚያሰራው አካል ሪፖርት መረጃ ማለት ነው ትክክለኛ ግልጽ የሆነ የማያሻማ እንግዲህ ስለ አሰራሩ ስለ ስለፈጨው በጀት እንደዚሁም ስለ ሰራተኞቹ ምን ያህል በሙያው እንግዲህ ብቁ ናቸው። ምን ያህል በጥራት እየተሰራ ነው። እና ሌሎቹንም ጥያቄዎችን እንግዲህ እያነሳ ውሳኔ ያስቀምጥ ዘንዳ የበላይ አካል ወይም ደግሞ የዚያ ፕሮጀክት ነው ሀላፊ እንግዲህ ውሳኔ እንዲያስቀምጥ

እሺ አመሰግናለሁ እንደተለመደው አሁንም ቃለመጠይቁን በድምጽ አሰምቼ ካነበብበሁ በኋላ ለቃለ መጠይቁ የመልስ ትንታኔ ምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ቃለ መጠይቁ ምን ይላል ስንት ነው? ይላል። ስንት ነው የሚለው ቃል እንግዲህ እንዲህ ማነው አረፍተ ነገር እንዲህ ዝና ጥያቄያዊ የአረፍተ ነገር ነው። ይህን ማለት ደግሞ እንግዲህ ይህን ያህል የሚል ቁጥርን ቁጥር እንድንገልጽ በማለትም የተጠየቅነው ጥያቄ በቁጥር የሚገለጽን ሁኔታ የሚያጠይቅ ነው ማለት ነው። ያ ማለት ምን ማለት ነው ለምሳሌ። ይሄ በሬ ስንት ነው ስንል አሁን በሬው የሚሸጥበትን ዋጋ እየጠየቅን ነው ማለት ነው። ወይም ደግሞ ለምሳሌ። ምንድን ልንል እንችላለን እንግዲህ ጨው ገበያ እንሄድና ጨው በኪሎ ስንት ነው ልንችላለን ወይም ደግሞ በርበሬ ገበያ ሄደን በርበሬ በኪሎ ስንት ነው ብለን ልንጠይቅ እንችላለን። የዚህን ጊዜ እንግዲህ ምንድነው መልሱ ምንም ይሁን ምን እንግዲህ በኪሎ ይሄን ያህል ብር ተብሎ ይመለሳል ማለት ነው። ስለዚህ መጠንን ወይም ደግሞ ቁጥርን ነው የሚ መጠንን ነው የሚገልጽልን ማለት ነው። የመጠን ስንል እንግዲህ አንድም የብርን ቁጥር ሊሆን ይችላል የብሩ የሚሸጥበት የብሩ የቁጥር መጠን ማለት ነው። ለምሳሌ አምስት ብር ሊሆን ይችላል መቶ ብር ሊሆን ይችላል አንድ ሺህ ብር ሊሆን ይችላል። ስለዚህ ስንት ነው ስንል ሁሌም ቢሆን በሀሳባችን ወይም ደግሞ ወደ አእምሮአችን መምጣት ያለበት ነገር ምንድነው? የአንድ ነገር የሚሸጥበት ወይም ደግሞ የሚገዛበት የብር መጠን ሊሆን ይችላል። ወይም ደግሞ እንግዲህ የነገሮቹ የቁጥር መጠናቸው ስንት እንደሆነ ያ የሚገለጽበት ሊሆን ይችላል ማለት ነው። በዚህ ርስ ላይ እንግዲህ የተለያዩ ምሳሌዎችን እያነሳሁኝ። ይሄንን አሁን የዘረዘርኩትን ሀሳብ ወይም ደግሞ የሰጠሁትን ትንጣኔ እንግዲህ ግልጽ አድርጄ። ግልጽ አድርጌ አጉልቼ ሀሳቡን ማለት ነው ግልጽ በሆነ ቋንቋ በምሳሌ አስደግፌ ማብራራት መቻል እችላለሁ ማለት ነው። ስለዚህ ይሄንን ሀሳብ እንግዲህ በተለያዩ ምሳሌዎች። በተለያዩ ምሳሌዎች ማለት ነው ሀሳቡን ግልጽ ሳደርገው ምንድነ? ለምሳሌ በሬው ስንት ነው? ብዬ እንግዲህ በሬ ገብያ ሄጄ በሬ ልገዛ ነው ማለት ነው። ወይም ደግሞ ምናልባትም እንግዲህ በሬው የበሬ ገቢያ ምን ያህል ውድ ነው ወይም ደግሞ ምን ያህል ርካሽ ነው የሚለውን። ለማረጋገጥ ሊሆን ይችላል ዝሮ ዝሮ እንግዲህ የበሬ ገቢያ ላይ እሄድና። በሬው ስንት ነው እላለሁኝ እንግዲህ እኔ መግዛት የፈለኩትን አይነት በሬ መርጨ አይና ከዚህ በኋላ ይህንን በሬ ብገዛው ጥሩ ነው ብዬ ያሰብኩትን በሬ ማለት ነው። ይሄ በሬ ስንት ነው ስል ምንድነው መልሱ ማለት ነው ይሄን ያህል ብር የሚል መልስ ነው የሚኖረው ማለት ነው ያ ማለት ምንድነው? በሬው የሚሸጥበትን የብር መጠን ነው ሰውየው ሊገልጽልኝ የሚችል ማለት ነው። ስለዚህ ስንት ነው የሚለው ቃል ምንድነው? የነገሮቹን የቁጥር መጠን እንዲመለስ መልስ እንዲሰጥ የሚያጠይቅ ቃለ መጠየቅ ይሆናል ማለት ነው። በሌላ መልኩ ለምሳሌ። ስንት ላሞች ናቸው መስክ ላይ የሚጠይ አሉ ብዬ ብል ለምሳሌ ስንት ላም ስንት ላም ስንት ነው ላሞቹ። ስንት ስንት ላሞች ናቸው መስክ ላይ እያሉ ብዬ ብለው አሁን የላሞቹ ቁጥር ስንት እንዲሆን ነው በዚህ ላይ አሁን የብር መጠን ሳይሆን የላሞቹ ቁጥራቸው ስንት እንደሆነ ነው ወይም ደግሞ እንግዲህ ቁጥሮቹ ለምሳሌ ሁለት ላሞች ሊሆን ይችላሉ ወይም ከዚያ በላይ ሊሆን ይችላሉ። በዚህ ጥያቄ ላይ ምንድነው ሶስት ላሞች ናቸው እንላለን ማለት ነው። ስለዚህ ስንት የሚለው በአንድም በሌላም ምንድነው ቁጥርን ነው የቁጥር ምናልባትም የብርን መጠን ሊሆን ይችላል ዝም ብሎ ወይም ደግሞ ዝም ብሎ የነገሮችን ቁጥር ሊሆን ይችላል ማለት ነው። ከዚያ በተጨማሪም እንግዲህ ስንት ነው ስንል ዝም ብለን አሁን እንግዲህ በተለይ በሂሳብ ትምህርት ላይ ወይም በሌሎቹ ትምህርት ላይ ሊሆን ይችላል። እየሰራን እያለን ይሄ ስንት ነው ብንል የሆነ ቁጥር ይነገረናል ማለት ነው። ስለዚህ የእንስሳትን ብቻ ሳይሆን ግዑዝ ነገር ለሆኑት ነገሮች ሁሉም እንግዲህ ያው ቁጥርን የሚያጠይቅ መልስ ያለው ጥያቄያዊ አረፍተ ነገር ይሆናል ማለት ነው። እንግዲህ በዚህ ርዕስ ላይ እያለኝ ጠቅላላ ሀሳብ ይሄን ይመስላል እንግዲህ በሌሎቹ ጉዳዮች ደግሞ ተመልሼ እስከምመጣ። ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ አመሰግናለሁ።

እሺ አመሰግናለሁ በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቸ አነባለሁ። ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ወይም ደግሞ የማብራራ ይሆናል ማለት ነው። ወደ ቃለመጠይቁ ሆድ ይላል። ሆድ ማለት እንግዲህ ምናልባትም ይሄ ከአንዱ የሆነው ዋናው እና አንዱ የሰውነት ክፍላችን ነው። ያ ማለት እንግዲህ ሆድ የሚባለው በመጀመሪያ ደረጃ መገኛው ከደረት በታች ከዳሌ በላይ ያለውን እንግዲህ የሰውነት ክፍላችንን የሚመረምር ወይም ደግሞ እዚያ ቦታ ላይ የሚገኝ የሰውነት ክፍል ነው ማለት ነው። እንግዲህ ሆድ የምንለው ዋናው የሰውነት ክፍላችን ማለት ነው። ዋና ዋና ጠቀሜታዎቹ ወይም ደግሞ ዋና ዋና ስራዎቹ ምንድን ናቸው? ብንል እንግዲህ በመጀመሪያ ደረጃ ምግብ በጣቶቻችን ጉሮሮ በሚውጠው መልኩ ተመጥኖ ከአፍ ላይ ይደርስና አፍ ላይ እንግዲህ በምላስ እየተገላበጠ በጥርስ እየደቀቀ ወደ ጉሮሮ ይላካል። ጉሮሮ እንግዲህ ይሄንን ምግብ ወደ ጨንጓራ ያስተላልፍና እና የጨጓራችን ላይ እንግዲህ የተለያየ የተለያዩ ኬሚካላዊ ሪያክሽን በመኸድ የተለያየ የልመት ደረጃ ላይ ይደርሳል ማለት ነው። ምግቡ እጅግ በጣም አፍ ላይ ከላመው በበለጠ እዚህ ጨንጓራ ላይ በጣም ይልማል ማለት ነው። ስለዚህ ይሄ ሆዳችን ወይም ደግሞ ጨንጓራችን እምንለው እንግዲህ ዋናው የሆዳችን ክፍል ነው ማለት ነው። እና ምግብ እንግዲህ የሚጠራቀምበት እና ምግብ በኬሚካላዊ ሪያክሽን ማለት ሜታቦሊዝም ፕሮሰስ ማለት ነው። በዚህ ሂደት ማለት ነው በሜታቦሊዝም ሂደት ምግብ በጣም እጅግ በጣም ይልም ይልም እና ከዚያ በኋላ እንግዲህ አስፈላጊ የሆኑ ንጥረ ነገሮች በደም አማካኝነት በቀጭን አንጀት ላይ ወደ ተለያዩ የሰውነት ክፍላችን በመድረስ በጣም ኢነርጀቲክ ማለት እኛ ጉልበት እንድናገኝ አቅም እንድናገኝ በሽታን እንድንከላከል እነዚህ ምግቦች የተጣሩ የልመት ምግቦች ማለት ነው። ከደሞቻችን ጋራ በደም ስሮቻችን ውስጥ ይሰርጉና ከደሞቻችን ጋራ አብረው በመቀላቀል በቃ እኛ ጥንካሬ እንድናገኝ እድገታችንን እንዲጨምር እንደዚሁም በሽታ እንድንከላከል ያስችለናል ማለት ነው። እና ዙሮ ዙሮ አሁን ስለ ምግብ ሳይሆን ምንድነው? በዋናነት ሆድ የሚባለው የሰውነታችን ክፍል ከዚህ ከዳሊ በላይና ከደረታችን በታች ያለውን ጠቅላላ የሰውነታችንን ክፍል የሚያካትት ሲሆን። ይህም ደግሞ እንግዲህ ሆድ የሚባለው ቅድም በገለጹት መጠን ለዚህ በዚህ ልክ ይህንን አይነት አገልግሎት የሚሰጥ ዋናው እንግዲህ የሰውነታችን ዋናው ሞተር ነው ማለት ይቻላል ማለት ነው። ምክንያቱን እዚህ ላይ የላመ ወደ ተለያዩ የሰውነት ክፍለቻችን የሚደርሰው ምግብ እንግዲህ እዚህ ላይ ነው በቃ ጠቅላላ የሪያክሽኑን ማለትም የልመት ደረጃውን ጨርሶ ወደተለያዩ ከራስ ፀጉራችን እስከ እግር ጥፍራችን ድረስ ምግብ ተደራሽ እሚሆነው ማለት ነው። እና ዋናው ምግብ የሚንሸራሸርበት ቦታ ነው ማለት ነው ሆድ ስንል ማለት ነው። ስለዚህ ሆድና ጀርባ ሆድን ልክ በዚህ ልክ ከገለጽኩት በኋላ ምናልባትም ይሄ ትርጓሜው ነው። እንደዚሁም አገርግሎቱን የጠየኩኝ ማነው ሳብራራ የቆየሁት ማለት ነው። እንግዲህ ሆድ ከሚለው ጋራ ብዙ አይነት ሀሳቦች ይነሳሉ ሆድ የኔ ኔ ሆድ የኔ ኔ ሆድ ማለት ምን ያክል? ምን ያክል እንግዲህ በቃ በጣም ቦታ የምንሰጠውና ምን ያህል ልዩ የሆነ የሰውነት ክፍላችን እንዲሆነ ለማጠየቅ ነው ማለት ነው። እንግዲህ ሆድ የምንለው ሆዴ ነይ ነይ ስንል ራሱ በቃ ልዩ ልዩ በልዩ ሁኔታ የምመለከትሽ የማይሽ ልጅ ሆዴ ነይልኝ ሆዴ ነይልኝ እያሉ የሚሏት ማለት ነው። እና በዚህ ልክ እንግዲህ ሆድን የሆድን ጤንነት በመጠበቅ በመንከባከብ ጤንነታችንን አናስጠብቅ በዚህ አጋጣሚ ማለት ነው። ከዚህ በተጨማሪ ለምሳሌ ሆድና ጀርባ ስንል ምን ማለታችን ነው? ሆድና ጀርባ ይኸ ማለት ምንድነው? ለምሳሌ ሰዎቹ ብዙ ጊዜ እንግዲህ ከሰዎች ጋር ጨውውት ንግግር ውይይት ያደርጋሉ። የዛን ጊዜ እንግዲህ በሀሳብ አልግባባ ሲሉ ማለት ነው ወይም ደግሞ የሁለቱም በፍጹም የተለያየ ሀሳብ ላይ ይዘው እሚነጋገሩ ከሆነ በዚህ አጋጣሚ ምን ይባላል ማለት ነው። ኦ ያንተና የኔ ንግግር ደግሞ ወይም ደግሞ ያንተና የኔ ጭውውት ሆድና ጀርባ ሆነ ይባላል ያ ማለት ፍጹም ተቃራኒ ሀሳብ ነው እያወራን ያለን ለማለት የሚገለጽ ማለት ነው። እና ሆድ እንግዲህ ከጀርባ ፊት ለፊት ማነው? ከጀርባ በተቃራኒ የሚገኝ ማለት ነው። ማለትም ሆዳችን ፊት ለፊታችን ነው። ጀርባችን ደግሞ ከበስተኋላ ወይም ከበስተጀርባ ስለሆነ። ስለዚህ ሆድና ጀርባ ማለት ለምሳሌ ወይም በሌላ አገላለጽ ምን ይባላል? መሰላችሁ ሁለት ሰዎች እንግዲህ እስከተወሰነ ጊዜ ድረስ ፍቅር በአንድነት ተስማምተው ተፋቅረው የሚኖሩ ሊሆኑ ይችላሉ። ነገር ግን እንግዲህ ያው ሰይጣን ይታወቃል በተለያየ መልኩ እንግዲህ ሰዎቹ ሊጣሉ ይችላሉ እንግዲህ ሆን ተብሎ ሊሆን ይችላል። ማለት ብቻ በሆነ ምክንያት ሊጣሉ ይችላሉ የዛኔ ሆድና ጀርባ ሆነዋል ይባላል ይሄ ማለት ነው

እሺ አመሰግናለሁ አሁንም ቢሆን እንግዲህ ቃለመጠይቁን በድምጽ አሰምቼ ካነበብኩ በኋላ የመልስ ትንታኔ እሰጣለሁ ማለት ነው። ወደ ቃል መጠይቁ እንደምን አደሩ ይላል። አመሰግናለሁ እንደምን አደራችሁ እንደምን አደርሽ እንደምን አደርሽ እንደምን እንደምን አደራችሁ እየተባለ እንግዲህ መልሱ ይሰጣል። እንግዲህ እንደምን አደሩ ሲባል ምን ማለት ነው? የተለያዩ እንግዲህ ሰዎች ማለት ነው። እንደ ከዚ በፊት የሚተዋወቁ ሰዎችን ሆናሉ እነዚህ ሰዎች ማለት ነው። ጠዋት ላይ እንግዲህ ይገናኛሉ ጠዋት ላይ በሆነ እንግዲህ በስራ አጋጣሚ ሊሆን ይችላል ወይም ደግሞ ጉዞ ላይ እያሉ ሊሆኑ ይችላሉ። ለመጀመሪያ ጊዜ እንግዲህ ከነጋ ንጋቱ ንጋቱ ከነጋ ፀሀይ ከወጣች ገና ለመጀመሪያ ጊዜ ከሆነ እስከ ከሰአት በፊት ባለው የጊዜ ቅደም ተከተል ማለት ነው። ከሰአት በፊት ባለው ጊዜ ለመጀመሪያ ጊዜ ሰዎችን ሰዎች ሲያገኟቸው ምን ብለው እንግዲህ የሰላምታ ልውውጥ ይሰጧቸዋል ማለት ነው። እንደምን አደሩ በማለት እንግዲህ ልዩ የሆነ የአክብሮት የአክብሮት ወይም ደግሞ አክብሮት በተሞላ ወይም ደግሞ ትትናን በተጎናጸፈ መልኩ ስነምግባር በታነጸ መልኩ እንግዲህ ስላደሩበት ሁኔታ ማለትም ስለ ጤንነታቸው በዚህ በሃያ አራቱ ሰዓት ውስጥ ምን አይነት የጤና ስሜት ላይ እንደነበሩ ለመጠየቅ ወይም ለመረዳት የሚጠየቅ ቃለ መጠይቃዊ የሰላምታ የመግባቢያ ስነ ቃል ነው ማለት ነው። ስለዚህ ምን ይባላል ማለት ነው? እንደ ገና ለመጀመሪያ ጊዜ ጠዋት ከጠዋት እስከ ከንጋቱ ጀምሮ እስከ ስድስት ሰዓት ድረስ ባለው ጊዜ ውስጥ ሰዎቹ ገና ለመጀመሪያ ጊዜ ሲገናኙ ማለት ነው ለመጀመሪያ ጊዜ ማለት ለዚያ እለት እያልኩ ነው እንጂ ከዚያ በፊት አይተዋወቁም ማለት አይደለም። ወይም ደግሞ ተገናኝተው አያውቁም ማለት ሳይሆን ከነጋ ግን ሌሊቱ ከነጋ በኋላ ይዞ እስከ እኩለ ቀን ድረስ ባለው የጊዜ ቆይታ ውስጥ ገና ለመጀመሪያ ጊዜ በዚያች ጊዜ ሬንጅ ውስጥ ማለት ነው ለመጀመሪያ ጊዜ ገና የሚገናኙ ከሆነ። እንደምን አደሩ እንደምን አደራቸው እንደምን እንደምን አደርሽ ወይም ደግሞ እንደምን ዋህ እንደምን ዋላችሁ እንደምን አደራችሁ እየተባለ ይጠየቃል። ዝሮ ይሄ አሁን እንደምን አደሩ እንደምን ዋሉ እንደምን አመሹ ጊዜን መሰረት ያደረገ ስለሆነ ነው እንጂ ዝሮ ዝሮ ትርጉሙ ምንድነው? በሰላም በጤና ወይም ደግሞ በሰላም ማደራቸውን በጤና ማደራቸውን ወይም ደግሞ ያሳለፉት እንግዲህ የሌሊት ሌሊቱ ምን ያህል እነሱ ሰላማዊ በሆነ ሁኔታ እንዳለፉ ለመጠየቅ ወይም ደግሞ ደህንነታቸውን የሚያረጋግጡበት የሰላምታ አይነት ነው ማለት ነው። ስለዚህ ምን ይሏቸዋል ማለት ነው? እንደምን አደሩ ብለው በዚህ ልክ እንግዲህ ክብር ሰጠው ሰዎችን በዚህ ልክ ስለ አደሩበት ሁኔታ ወይም ደግሞ ክብር የተሞላበት የሰላምታ የአገላለጽ ቴክኒክ ወይም ደግሞ ስልትን ተጠቅሞ በስነ ምግባር እንዲህ ብለው ይጠይቋቸዋል ማለት ነው። የዛኔ እንግዲህ እንደምን አደሩ የተባሉት አካላት ወይም ደግሞ ሰዎች ማለት ነው። ደግሞ እግዚአብሔር ይመስገን አንተስ እንዴት አደርክ? እንደምን አደራችሁ እንደምን እንዴት ናችሁ? ብለው ደግሞ መልሰው ሌላ እንግዲህ ምንድነው ቃለ መጠይቅ ያቀርቡላቸዋል ማለት ነው። ከዚያ በኋላ እግዚአብሔር ይመስገን ተባብለው እንግዲህ ምናልባትም እንግዲህ ምንም አይነት ችግር ሳይፈጠር ሳያማቸው በሰላም እንደተለመደው ዝም ብሎ እንደ በፊቱ ሰላማዊ የሆነ በጤንነት ሁኔታ አድረው የነጋላቸው አይነት ሰዎች ከሆኑ። እግዚአብሔር ይመስገን በማለት እንግዲህ ሰላም ነኝ እኔ ደህና ነኝ ክብሩ ይስፋ እያሉ እንግዲህ ለፈጣሪ ምስጋና ይችራሉ ማለት ነው። ያ ማለት ለፈጣሪ ምስጋና ይችራሉ ማለት ምን ማለት ነው? በአንድም በሌላም ፈጣሪያቸውን ያመሰግናሉ ይሄ ማለት ደግሞ ጤና ያሳደረኝ አምላክ ምስጋና የሆነው ምንም የጎደለብኝ ነገር የለም እያሉ ለፈጣሪ እንግዲህ ትልቅ ቦታና ክብር መስጠት ይሆናል ማለት ነው። መልሱ ስለዚህ በዚህ አጋጣሚ ያ ቃል ጥያቄውን የጠየቀው አካልም ቢሆን እሱም እንግዲህ በዚያ ሁኔታ ምንም ችግር ሳይደርስበት ያለ ስለሆነ እግዚአብሔር አመሰግናለሁ ይልና እግዚአብሔር ይመስገን ይላል ማለት ነው። ስለዚህ እንደምን አደሩ በሚለው ቃል ላይ ያለኝ ጠቅላላ ሀሳብ ይህንን ይመስላል። ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ አመሰግናለሁ።

እሺ አመሰግናለሁ አሁንም ቢሆን እንግዲህ በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለው ከዚያ በኋላ እቃ ለመጠየቅ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠየቁ ነገ ይላል ነገ ስንል እንግዲህ በአእምሮአችን መጀመሪያ የሚመጣው ነገር ምንድነው? ጊዜው ነው ያ ጊዜው ደግሞ ምንድነው ከዛሬ ዛሬ አሁን ዛሬ ከዛሬው ቀጥሎ የሚመጣው እለት እያልን ነው ማለት ነው። ለምሳሌ ሰኞ ላይ ሆነና ነገ ስንል ማክሰኞን እያሰብን ነው ማለት ነው። ወይም ደግሞ ሀሙስ ላይ ሆነነ ነገ ስንል አርብን እያሰብን ነው ማለት ነው። ወይም ደግሞ ረቡዕ ላይ ሆነንነ ነገ የምንል ከሆነ ሀሙስን እያሰብን ነው ማለት ነው። ሀሙስን ነው በቃ ትኩረት ሰጠን የምናስብ ማለት ነው። ስለዚህ እንግዲህ ነገ የሚለው ምንድነው? የጊዜ ቅደም ተከተል ይሆናል ማለት ነው። ነገ የጊዜ ቅደም ተከተል እለት ነው እለት ነው። ይሄ እለት ግን ከዛሬው ቀጥሎ የሚመጣው እለት ይሆናል ማለት ነው። ስለዚህ ነገ ብዙ ጊዜ ነገ ዛሬ አትበል ዛሬ ስራው ዛሬ ነገ አትበል ስራህን ስራህን ዛሬ ውኑ ስራ ይበላል። ለምሳሌ ምንድነው ዛሬ ነገ አትበል ማለት? ዛሬ እሰራዋለሁ ነገ እሰራዋለሁ እያልክ ምንድነው በቃ ዋዘተኛ አትሁን። ዝምብሎ ወሬኛ አትሁን ወይም ደግሞ ምንድነው ሰነፍ ይባላል እንዲህ አይነቱ ሰው ብዙ ጊዜ ስራን በሰአቱ ሰርቶ የማይጨርስና እንደዚሁ ደግሞ ወዝ ለፈት የሆነ ማለትም እቅድ የሌለው አይነት ሰው ሲሆን ምንድነው? ስራህን ዛሬ ነገ አትበል ወዝ ለፈታት አትሁን በቃ ስራህን በአግባቡ ስራ ለማለት። እንግዲህ ተግሳጽ አዘል ቃል ነው። ዛሬ ነገ አትበል ማለት ስራህን ዛሬውኑ ስራ ስራው ዛሬ ነገ እንደውም ይሄ ይሄ ቃል ራሱ በግእዝ እንደው ጠንክር ያለ አንድ አባባል አለው ምን ይባላል? የተለየ ሰም የሰምሰት ይሄ ሊለር እሳ ይላል። ማለት ይሄ ማለት ማለት ነው። የትኛውንም አይነት ነገር ስራ ስትሰራ ለነገ ብለህ ለነገ ስራ አትስጥህ። ነገ ራሷ ራሷን ይዛው የምትመጣው የራሷ ችግር አላት የራሷ የስራ ሰዓት አላት። ስለዚህ ስራዎችን ሁሉ ቀድመህ ዛሬ ውኑ ስራ ዛሬ ውኑ ጀምር ነው። እንደውም እኔ በዚህ ጉዳይ ላይ ብዙ ሰዎች እንደው ስለዛ ዛሬን በአግባቡ የዛሬን ሰዓት ራሱ ምክንያቱም የዛሬ የምንላት በእጃችን የያዝናት ናት ነገ ግን በእጃችን ያልተያዘ ነገር ነው። ምክንያቱም ሊሆን ላይሆን ይችላል ምክንያቱም የሚመጣው ነገር አይታወቅም ነገ ማለት ነው። ዛሬ ግን በእጃችን የያዝነው ነገር ነው። እና ምንድን ይባላል ማለት ነው። እንግዲህ በተለያዩ ቋንቋዎች እንደው ይሄንን ቃል ጠንክር አድርገው ይናገሩታል ምክንያቱም ሰዎች ማለት ነው። ለመሳነፍ ወይም ደግሞ ሰነፍ ለመሆን ሲሞክሩ ምንድነው? ስራዎችን ሁሉ ወደ ነገ እያዘዋወሩ ነገ ደግሞ ሲነጋ ራሱ ወደ ነገ እያሉ እያዘዋወሩ ወደፊት ወደፊት የሚገፉ ሰዎች አሉ። እና እነዚህን ሰዎች ለመገሰጽ ማለት ነው በተለያዩ ቋንቋዎች እንግዲህ የተለያዩ አባባሎች አሉ ይሄ ማለት። ስራን ዛሬውኑ መስራት እንዳለብን እንግዲህ ጠንካራ ባለ ሀሳብ ሲገለጽ ማለት ነው። ቅድም የተናገርኩትኝ አንዱ በግእዝ ቋንቋ ማለት ነው። የተፈለገ የሰም የሰምሰት የእሰት እሳ የሚለው ለስራዎችህን ለነገ አትበል ነገ የራሷን የቻለች ራሷን የቻለች ቀን ናት። ዛሬውኑ ስራን ስራ ለማለት የተነገረ ነው። በሌላ አገላለጽም እንግዲህ እንደው ብዙ ትላልቅ በሳይንቲስቶች ወይም ደግሞ በአለም ላይ በአለም አቀፍ ደረጃ እውቅና ያላቸው ሰዎች እንደው ስለ ነገ ትኩረት አይሰጡም ስለዛሬ እንጂ ምክንያቱም ዛሬ በእጃችን የያዝናት ወርቅ ናት ነገ ግን ሊሆን ላይሆን የሚችል ዝም ብሎ ጥያቄ ውስጥ ያለለ ስለሆነ ማለት ነው። አንድ ሺህ ኪሎ ሜትር ነገር እሮጣለሁ ከማለት ይላል። ለምሳሌ አንዱን አንዱን ኪሎ ሜትር ዛሬ ርጠው ጀምር ዛሬውኑ ጀምር ነገ እጀምራለሁ ከማለት ዛሬውኑ ጀምር ያ ማለት። ውጤታማ እንድትሆን ከፈለክ በስራህ እንግዲህ ስራህን ኢፌክቲቭሊ ማለትም በትክክል ስራዎችን መስራት እንድትችል ነገሮችን ሁሉ ነገ ሳይሆን ዛሬ ዛሬውኑ ጀምር ይላል። እና በብዙ ታላላቅ ሰዎች ዘንዳ ይሄ እንግዲህ ነገ የሚለው ነገር እንደው ቅቡልነት ማለትም ቅቡልነት የለውም። ወይም ደግሞ ታማኝነት የለውም። ምክንያቱም ነገ ራሱ ራሱን የቻለ ቀን ነው። ራሱን የቻለ ችግር ነው ማለት ነው። ራሱን የቻለ ሰዓት ነው። ስለዚህ በዚያ ሰዓት ደግሞ የሚሆነው ነገር ሁሉ ስለማይታወቅ እንግዲህ መሰራት ያለባቸውን ነገሮች ሁሉ ዛሬ ሆኖ ወዲያውኑ ዛሬውኑ ነው መስራት ያለባቸው ነገ በራሱ ነገ ነውና የሚል ጠቅለል ያለ መልስ ነው ያለኝ። እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝ ጠቅላላ ሀሳብ ይሄንን ይመስላል። ዳግም ደግሞ በተለያዩ ርዕሰ ጉዳዬች ተመልሼ እመጣለሁ። እስከዚህ ሰላም ቸሪ ይግጠመን በማለት እንግዲህ ከልብ እያመሰገንኩኝ ማለት ነው። በዚሁ ሀሳቤን እጨርሳለሁ። ታንኪው

እሺ አመሰግናለሁ አሁንም እንደተለመደው በመጀመሪያ ቃለ መጠይቁን በድምጽ አስምቼ አነባለሁ ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እግር ይላል። እግር እንግዲህ የትኛውም አይነት ፍጡር ይሁን እንግዲህ እግር የሌለው ፍጡር የለም። ምናልባት እንደው ተፈጥሮአዊ በሆነ መልኩ ወይም ደግሞ ሰው ሰራሽ በሆነ መልኩ። በእርግጥ እግራቸውን የሚያጡ ሰዎች ወይም ደግሞ እንስሳት ሊኖሩ ይችላሉ። ዙሮ ዙሮ እግር የሚለው ህይወት ላለው ነገር ሁሉ እግር አለው ማለት እንግዲህ እግራችን በዋናነት። ህይወት ላለው ነገር ሁሉ የተለያየ አገልግሎት ይሰጣል። ለምሳሌ እንግዲህ እጽዋት ራሳቸውን የቻሉ ህይወት ያላቸው ነገሮች ናቸው። ሰውና የተለያዩ እንስሳትን አካቶ ደግሞ እነዚህ ምንድን ናቸው ፍጡሮች ናቸው እነዚህ ፍጡሮችም ምንድን ናቸው? እንስሳት ናቸው ማለት ነው ስለዚህ እነዚህም ራሳቸውን የቻለ እግር አላቸው። ስለዚህ ሁሉም እንግዲህ እግር ስንል ለእንስሳት ይሄ እግራችን እንድንቀሳቀስበት ለመንቀሳቀሻ ወይም ደግሞ ለእንዲህ ስንንቀሳቀስ የምንጠቀመው በእግራችን ነው የምንንቀሳቀሰው ማለት ነው። ግን ከዚህ በተለየ ሁኔታ የእጽዋት እግር ስንል ግን ወይም ስር ነው የሚባለው የእጽዋት ስር ይባላል እግርም ማለት ይቻላል። ምንድነው ምግብ የሚያገኙበት ነው በስሮቻቸው አማካኝነት ከመሬት ውስጥ ምግብ የሚያገኙበት ነው። በተዘዋዋሪ የስራቸው እግራቸው ነው ማለት ነው። ምክንያቱም ከመሬቱ ጋር ተጣብቀውና ፀንተው እንዲኖሩ የሚያደርጋቸው ይሄ ስራቸው መሬትን አጥብቆ በመያዙ ነውና እንደ እግራች እንደ እግ የእጽዋቱ እግር ማለት እንችላለን። ዙሮ ግን ስር ነው የሚባለው የእጽዋቱ ስር ነው የሚባለው እግርም ማለት ስለሚቻል ነው በዚህ ልክ ያቀረብኩትኝ። ነገር ግን ከዚህ በተለየ ሁኔታ እንስሳት ስንል እንግዲህ የተለያዩ እንስሳት አሉ የዱር ቤት እንስሳት አሉ የዱር እሳት አሉ ሰውን ጨምሮ ማለት ነው። ስለዚህ እነዚህ ሁሉ ፍጥረቶች ማለት ነው እንዲህ ከቦታ ቦታ እንዲንቀሳቀሱ እንግዲህ በተፈጥሮ ምን ተሰጥቷቸዋል ማለት ነው። እግር ተሰጥቷቸዋል ማለት ነው ስለዚህ እግራቸውን ተጠቅመው እንግዲህ ሁሉም ተቦታ ቦታ በፈለጉት ጊዜ እና በፈለጉት የእንቅስቃሴ ፍጥነት በእግራቸው እግራቸውን ተጠቅመው ይንቀሳቀሳሉ ማለት ነው። ስለዚህ ይሄ እግርም ምንድነው ዋናው አላማው ለመንቀሳቀስሽያ ያ ነው ማለት ነው። ስለዚህ ሲንቀሳቀሱ ምንድነው እግሮቻቸው ምናልባትም እንግዲህ አንድም በተለያየ ነገር ሊጎዳባቸው ይችላል ስለት ነገር ሊቆርጣቸው ይችላል ሾክ ነገር ሊወጋቸው ይችላል። ወይም ደግሞ እንግዲህ እንደአስፈላጊነቱ እግራቸው ሊሰበርም ይችላል ያልሆነ ቦታ ውስጥ እግራቸው ገብቶ ማለት ነው ጉድጓዳማ ወይም ደግሞ የሆነ እንግዲህ መሰናክል ላይ ወድቀው እግራቸው ሊጎዳ ይችላል። ነገር ግን በዋናነት እንግዲህ የሰው ልጅ ማለት ነው የሰው ልጅ። እግር ሲል እንግዲህ የእንስሳትንም የሰውንም እግር ጨምሬ የማብራሪያ እየሰጠው ስለሆነ ምክንያቱም የሰው እግር ብሎ ጥያቄው ሊሚትድ አደረገልኝ ማለትም ጥያቄውን አልወሰነልኝም የእንስሳት እግር ብሎም ጥያቄው እንግዲህ ስላልወሰነልኝ እኔ በእንስሳትም በሰው እግርም እያረኩኝ ትንታኔን መስጠት ስለምችል ነው። ምክንያቱም ይሄ የተገደፉት ነገር ስለሌለ በጥያቄው ላይ ማለት ነው። እና ምንድነው ሰዎች እንግዲህ ስልጣኔ ስልጣን ሰው እየሰለጠነ ሲመጣ እየሰለጠነ በስልጣኔው እያደገ ሲመጣ ምንድነው? እንግዲህ እግሮቹ አንዱ የሰውነት ክፍላቸው ስለሆነ በእግራችን ስንራመድ ደግሞ ቅድም እንደገለጽኩትኝ እሾህ ስለ እሾህ ሊወጋን ይችላል ስለት ነገር ሊቆርጠን ይችላል። ወይም ደግሞ እንግዲህ እግራችንን በተለያዩ ሁኔታዎች ሊጎዳብን ስለሚችል ለእግራችን ምን አበጀንለት ምን ሰ መፈ ፈበረክንለት ወይም ደግሞ ምን አመረትንለት መሰላችሁ? ጫማ የግራችን ጫማ ያ እንግዲህ ጫማ የሚባለው ለእግራችን ልብስ እንደልብስ የእግራችን እግራችን በተለያዩ ነገሮች እንዳይጎዳ ወይም ደግሞ በተለያዩ ነገሮች እንዳይጠቃ የእግራችን መከላከያ ምን ምን ፈጠርንለት ማለት ነው። ጫማ ሰራንለት ማለት ነው። እና እንግዲህ ሰው ከእንስሳት የሚለየው በዚህ ልክ ማሰብ እና እንደዚሁም ደግሞ ቀድሞ ነገሮችን መተንበይ ስለሚችል ነው። እንስሳት ግን የትኛውም የዱር እንስሳት እንበለው ወይም የቤት እንስሳት። ምናልባት እኛ እንግዲህ በተለየ ሁኔታ አሰርተንላቸው ካልሆነ በስተቀር። የሰው ከሰው ልጅ አእምሮ እንደ ሰው ልጅ የተለየ አእምሮ ስላልተሰጣቸው እንዲሁ ስለ ግላቸው የሚያደርጉት ክብካቤ እስከዚያ ያን ያክል ነው ማለት ነው። እና እነሱ በባዶ እግራቸው ይንቀሳቀሳሉ። እኛ እንግዲህ ከእነሱ ለየት የምንለው የሚያስፈልገንን የሚጠቅመንን ነገር ስለምናውቅ እንግዲህ ለሚጎዳን ነገር ሁሉ ቅድመ ጥንቃቄ በማድረግ ስለምንንቀሳቀስ ማለት ነው። ትልቅ የሰው ልጅ እንግዲህ ትልቅ ሀብቱ ምንድነው አእምሮ ተሰጥቶታል። ይሄን አእምሮ ተጠቅሞ ስራዎችን እንዴት መስራት እንዳለበት የግል ጤንነቱን እንዴት ማስጠበቅ እንዳለበት ስለሚያውቅ። ለእግሩ ጫማ ሰርቶ በጫማ ይጓዛል ማለት ነው። ዙሮ ዙሮ እግራችን እንግዲህ ለእንቅስቃሴ ከቦታ ቦታ እንድንቀሳቀስበት የተሰጠን ተፈጥሯዊ ስጦታ ነው

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ከዛ በኋላ ለጥያቄው የመልስ ትንታኔ እሰጣለሁኝ። አሁን ወደ ቃለመጠይቁ? መኪና ይላል እንግዲህ መኪና ሲባል በአእምሮአችን የሚመጣው በአራት አራት ጎማ ያለውና በአራት ጎማ እግሮቹ ወደፊት የሚሽከረከር ለትራንስፖርት አገልግሎት የሚውል ተሽከርካሪ ባለሞተር ማሽን የሚለው ነገር ነው። እንግዲህ በአእምሮአችን የሚመጣ ነገር ግን ከዚህ በተለየ መልኩም የትኛውም አይነት ተንቀሳቃሽ ምንድነው? ተንቀሳቃሽ መኪና እያልን ተንቀሳቃሽ የሚንቀሳቀስን ነገር ሁሉ ተንቀሳቃሽ መኪና እንላለን ማለት ነው። በዋናነት ግን እንግዲህ ምንድነው ቅድም እንደ ገለፅኩትኝ አራት እግሮች አራት የጎማ እግሮች አሉት። ለትራንስፖርት አገልግሎት ሰዎች እና የተለያዩ እቃዎችን እንግዲህ ከቦታ ቦታ ለማንቀሳቀስ የሚያገለግል የትራንስፖርት አገልግሎት የሚሰጥ ተሽከርካሪ ሞተር ያለው መኪና። ነው በዋናነት ማለት ነው። ከዚህ በተጨማሪ ቅን አሁን ለምሳሌ የልብስ መኪና ይባላል የልብስ ስፌት መኪና ለምሳሌ ልብስ የሚሰፋው በሚሽከረከር የልብስ መኪና ስፌት ማሽን ነው። እና ያንንም ለምሳሌ አሁን የልብስ ስፌት መኪና እንላለን እንደዚሁም ደግሞ የትኛውንም ተንቀሳቃሽ የሆነ ማሽን ሁሉ ምንድነው መኪና እንለዋለን ማለት ነው። ግን በዋናነት አሁን እዚህ ላይ ጥንታኔን ወይም ደግሞ ማብራሪያ የምሰጠው ማለት ነው። አራት እግሮች ያሉት ተሽከርካሪ ማሽን ሞተር በውስጥ ያለው በዚያ በሞተሩ አማካኝነት ነዳጅን እንግዲህ እየተጠቀመ ማለት ነው እንግዲህ። ይኸው ህይወት ያለው ነገር ምግብ ይመገባል ህይወት የሌለው ነገር ደግሞ ምናልባትም እንግዲህ ጉልበቱን የሚያገኘው ማለት ነው። ከዚህ በሚወስደው ነዳጅ ነው። እና ነዳጅ እየተጠቀመ እንግዲህ ይሄ ራሱ የቻለ መስመር አለው መንገድ አለው በዚያ መንገድ ላይ እንደአስፈላጊነቱ አስፋልት ሊሆን ይችላል ወይም የጠጠር መንገድ ሊሆን ይችላል። ያን መንገዱን ተከትሎ ከቦታ ቦታ እቃዎችን ንብረትን ሰውን የትኛውንም አይነት ነገር እንግዲህ የኢንዱስትሪ ምርጥ ውጤት ሊሆን ይችላል ወይም ደግሞ ገና ጥሬ እቃው ሊሆን ይችላል ወደ ኢንዱስትሪ የሚገባ ጥሬ እቃ ሊሆን ይችላል። ዝሮ ዝሮ የትኛውንም አይነት ማቴሪያል ወይም ቁሳ አካል ማለት ነው። ከሆነ ወታ ወደ ወደሆነ ወታ ለማጓጓዝ ለትራንስፖርት አገልግሎት የሚውል በጣም ፈጣን የሆነና በቃ በዚህ ፍጥነቱ ደግሞ የሰው ልጅ በአጭር ጊዜ ውስጥ ረጅም ርቀትን እንግዲህ በመጓዝ በመኪና ታግዞ ማለት ነው። የፈለጉትን አላማና የፈለጉትን ስራ ለመስራት ለትራንስፖርት አገልግሎት የሚውል ተንቀሳቃሽ ባለሞተር መኪና ነው ማለት ነው። ባለሞተር ማሽን ነው ማለት ነው መኪና ስንል ማለት ነው። ስለዚህ መኪና ስንል እንግዲህ በአይነታቸው እጅግ በጣም ብዙ አይነት መኪናዎች አሉ። ምንም እንደ አንድ መኪና የሚያስብላቸው አንድም ተንቀሳ ለትራንስፖርት አገልግሎት የሚውሉ ቢሆኑም ሁሉም እንደዚሁም ደግሞ ሁሉም ሁሉም ላይሆን ይችላል። ዝሮ ዝሮ ግን በዋናነት አራት እግር አራት ተሽከርካሪ የጎማ እግር ነው ያላቸው ብዙዎቹ ካከአራት በላይም የሚገጠምላቸው አሉ እንግዲህ። መጠናቸው ማለት ነው። ስለዚህ በዋናነት እንግዲህ ምንድነው? እነዚህ ለትራንስፖርት አገልግሎት የሚል ነው በቃ ዋና ጠቀሜታቸው መኪኖች ስንል ማለት ነው። በስሪታቸው ግን እጅግ በጣም የተለያዩ ስሪት ነው ያላቸው ማለትም ምንድነው? እንግዲህ የተወሰኑቱ በተለየ ሁኔታ ሊሰሩ ይችላሉ። ማለትም በሰው ልጅ እንግዲህ ሰው ትራንስፖርት እንግዲህ ርቀት ጉዞ ሲጓዝ ማለት ነው በመኪና ሲጓዝ ማለት ነው። መኪናዎቹ እንግዲህ መንገዱ ምቹ ላይሆን ይችላል ሊያንገጫግጭ ይችላል በዚህም ጊዜም እንግዲህ ሲያንገጫግጭ። ለሰው ደግሞ ጥሩ ስሜት ወይም ደህንነት አይሰማቸውም። ምክንያቱም እንግዲህ ደካሞች ከሆኑ ወገባቸው እየተንቀጫቀጨ ወገባቸው ሊሰበር ይችላል። ወይም ደግሞ ህፃናትም ከሆኑ እንደዚሁ እንግዲህ ወጣ ገባ መሬት መንገድ ከሆነ ያ መንገዱ እንግዲህ ስለሚያንገጫግጨው በቀላሉ እንግዲህ ጤንነታቸው ይታወካል ማለት ነው። እና መኪኖች ከሚሰጡት የትራንስፖርት አገልግሎት ላይ በሚሰጡት ጠቀሜታቸው ለሰው ልጅ በሚሰጡት ምንድነው ምቾት ማለት ነው። ከምቾት ተነስቶ በጣም የሚመቹና በጣም ደግሞ እንግዲህ የሚያንገጫግጩ ማለት። እንደዚህ መሰናክል ሲገጥማቸው ገጭ ገጭ እያደረጉ እንግዲህ የተለያየ ለህመም መንስኤ ይሆናሉ ማለት ነው። እና በተለይ እንግዲህ በዚህ ስሪታቸው የተሻሉ በስፕሪንግ ማለት ያንን እንግዲህ መንገጫገጩን ወይም ደግሞ የመኪናውን ፍሪሽን ፎርሱን ማለት ነው። ሰው ወንበሮች ላይ ሰው መቀመጫ ወንበድ ላይ ሳይደርስ እዚያው በጎማዎቹ ስፕሪንግ ላይ ተውጦ እንዲቀር ያ ጉልበት ማለት ነው። የመንቀሳቀሱ ጉልበት። ወደ ወንበሩ ደርሶ ሰዎች ላይ እንግዲህ ሰዎችን ሳይረብሽ እዚያው መኪናው ጎማ ላይ ተውጦ እንዲቀር እየተደረጉ የተሰራ ስርት መኪኖች አሉና በስሪታቸው እጅግ በጣም ይለያያሉ መኪኖች

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት በመጀመሪያ ቃለ መጠይቁን በድምጽ አሰምቼ አነባለሁኝ ከዚያ በኋላ ደግሞ ካለመጠየቁን ካነበብኩ በኋላ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። ወደ እቃ ለመጠየቁ። ምን ይላል ማስተካከያ ይላል? እንግዲህ ማስተካከያ ስንል ምን ማለት ነው? ማስተካከያስ ለምን አስፈለገ የሚሉትና ሌሎችንም ርዕሰ ጉዳዮች እያነሳሁኝ በዚህ ላይ ያው ማብራሪያ እሰጣለሁ ማለት ነው። ማስተካከያ ሲባል እንግዲህ የሆነ ነገር። ብቻ የሆነ ነገር አለ ያንን ነገር የተሻለ ማድረግ መቻል ማለት ነው ወይም ተጨማሪ ነገር መስጠት እንደማለት ነው ማለት ነው። ለምሳሌ ለምንድነው? ይህንን ሀሳብ በምሳሌ ሳጠናክረው የደሞዝ ማስተካከያ ተብሎ ይነገራል የደሞዝ ማስተካከያ ይሄ ማለት ምን ማለት ነው? የደሞዝ ጭማሪ ከነበረው ላይ የሆነ የመጨመር የመጨመርን ነገር በሆነ ፐርሰንት መጨመርን ያመለክታል ማለት ነው። ስለዚህ ለምሳሌ ይሄንን በምሳሌ አንድ አረፍተ ነገር ኮንስትራክ ማለትም አንድ አረፍተ ነገር መስርቼ ብናየው። የተሻለ ሀሳቡን ለመረዳት ያስችላል እና አንድ አረፍተ ነገር ልስራ ምንድነው? ማነው ገበየው የተረጋጋ ስላልሆነ። ማለት የመንግስት ሰራተኛው በጣም በችግር ስለተመታ የደሞዝ ማስተካከያ ሊደረግ ነው። ማለትም ገቢ ብዬ ብናገር ወይም ደግሞ የገበያ የግብይት ስራቱ እጅግ በጣም የዋጋ ንረቱ እያደገ በመምጣቱ። መንግስትም እንደ መንግስት ሰራ እንደ መንግስትነቱ ለመንግስት ሰራተኞች የደሞዝ ማስተካከያ ሊያደርግ ነው ቢባል። ምንድነው? የደሞዝ ጭማሪ ገበያው እንግዲህ እያንዳንዱን ገበያ ላይ ለሚገዙ ነገሮች ዋጋቸው በመጨመሩ ምክንያት ማለት ነው። መንግስት ደግሞ የመንግስት ሰራተኞቹ ስለተራቡበት ስለተቸገሩ መኖር አልችል ስላሉ። ምንድነው? በነበራቸው ደሞዝ ላይ እንደገና ሌላ ተጨማሪ በፐርሰንት ተጨማሪ ደሞዝ ሊያስተካክል ነው ማለት ነው። እና ማስተካከያ ሊያደርግ ነው ሲባል የደሞዝ ጭማሪ ሊያደርግ ነው ማለት ነው በሌላ አነጋገር። ወይም ደግሞ እንግዲህ ለምሳሌ በሌላ አገላለጽ ደግሞ ብናየው የፀጉር ማስተካከያ ብል። ምንድን? ማለት ነው አሁን ፀጉራችን እንግዲህ ያድጋል ያድግና በጣም ፀጉራችንን ከማደጎ አንፃር ይንጨፈረራል ይሄ ፀጉር ሲንጨፈረር ማለት ነው። አንድም ሲያድግ ምቾት የለውም ጤናን የሚጎዳ ለጤናም ጥሩ አይደለም ሁለቱም ደግሞ ባደገ ቁጥር ደግሞ በቀላሉ እየተቆረጠ የመውደቅ እድሉ ይሰፋል ማለት ነው። ስለዚህ ሰው እንግዲህ አንድም ፀጉሩን በአጭር በአጭር እየተቆረጠ ይስተካከላል ማለት ነው። እና የፀጉር ማስተካከያ ሲባል ፀጉራችንን የምንቆረጥበት ቦታውን የፀጉር ማስተካከያ ማሽኑን ነው እያለ እያወራን ያለን ማለት ነው። የፀጉር ማስተካከያ ማሽን ስንል ፀጉራችንን የሚቆርጠው ማሽን እሱ ላይ ነው ሀሳቡ ያለ ማለት ነው። እና ማስተካከያ የሚለው የአንድ ነገር ትክክለኛ መንገድ የማስያዝ አንድ ነገር በትክክለኛ መንገድ የማስያዝ ሁኔታ ማለት ነው ማለት ነው። ለምሳሌ እንግዲህ ቅድም አንድ አንድ ሁለት ምሳሌዎችን አንስቻለሁ አሁንም ሌላ ተጨማሪ ምሳሌ ብሰጥ ለምሳሌ ማነው? ልጁ የሰጠሽው ምሳ ስላልበቃው ማስተካከያ አድርጊለት ብዬ ብል ምን ማለት ነው? ተጨማሪ ትንሽ እንጀራ አድርጊለት እያልኳት ነው ማለት ነው። ባለቤቴን ስለዚህ ማስተካከያ ሲባል አንድም ጭማሪ ማለት ነው። ሁለቱም ደግሞ የፀጉር ማስተካከያ ስንል ፀጉራችንን ይህ በትክክል በቃ የሚቆርጥልን ወይም ደግሞ ለፀጉራችን ውበት ውበት የሚሰጥ ማሽኑ ማለት ነው። የፀጉር ስነ ውበት ማስያዣ ማሰጫ ማሽኑን ነው እያብራራን ወይም ደግሞ እየገለጽን ያለን ማለት ነው ወይም በሌላ አነጋገር ደግሞ። ማስተካከያ ሲባል እንግዲህ አንደኛው ገቢያ ላይ ለምሳሌ አንደኛው ጨምር አንደኛው ቀንስ ተብሎ በገዢና በሻጭ መካከል ሰፊ ልዩነት ሊፈጠር ይችላል። ለምሳሌ አምስት መቶ የተባለውን ብሎ የሚያወራበትን ሻጭ ማለት ነው። ሁለት መቶ ብሎ ደግሞ ገዢው ቢከራከረው። አራ ማስተካከያ አድርግ ይለዋል ያ ማለት ምንድነው? እኔም ዝቅ ልበል አንተም ወደ ላይ ከፍ በል እና ለምሳሌ አምስት መቶ እና ሁለት መቶ ስለማይጠጣም ምናልባትም ሶስት መቶ ሃምሳ አይነት ወይም ደግሞ ሶስት መቶም ሊሆን ይችላል ሶስት መቶ ሃምሳም ሊሆን ይችላል። አራት መቶም ሊሆን ይችላል። ትንሽ ጨምር ለማለት ነው ማስተካከያ ሲባል ጭማሪ ማለት ነው። በዚህም አይነት ኬዝ ስናየው ማለት ነው እና ማስተካከያ እንግዲህ በተለያየ አይነት አሁን የተለያየ ትርጉም ሊሰጠው ይችላል። እንደው በዋናነት ግን ጭማሪ በሚለው ማስተካከያ ሲባል ወይም ደግሞ ትክክለኛ መንገድ ማስያዝ ወይም ደግሞ ተጨባጭ የሆነን ነገር መረዳት መቻል የሚልን ቃል ላይ ትርጓሜ ይዞ ይመጣል ማለት ነው። አመሰግናለሁ።

እሺ አመሰግናለሁ እንግዲ አሁንም እንደተለመደው በመጀመሪያ ቃለ መጠይቁን በድምፃት አሰምቼ አነባለሁ ማለት ነው ከዚያም ለቃለ መጠየቁ የመልስ ትንታኔ እሰጣለሁኝ። ምንድነው የሚለው ቀይ ሽንኩርት ይላል? ቀይ ሽንኩርት እንግዲህ ነጭ ሽንኩርት እንዳለ ሁሉ ቀይ ሽንኩርት ቀይ የሚለው እንግዲህ ሽንኩርት የሚለውን ስም አጉልቶ የሚያሳይ ስም ገላጭ ነው ማለት ነው። እና ቀይ ሽንቁርት ስንል ምንድነው ከሽንቁርት አይነቶቹ ምን አይነቱ ሽንኩልት ብሎ በትክክል የትኛውን አይነት ሽንኩልት እንደሆነ በግልጽ ለማሳወቅ ነው እንግዲህ ቀይ የሚለው ፊደል የተጨመረበት ማለት ነው። እና ቀይ ሽንኩርት ስንል ነጭ ሽንኩርት እንዳለ ሁሉ ከነጭ ሽንጉርት ለመለየት የተጠቀምንበት አንድ ገላጭ የስም ገላጭ የሆነ ቃል ነው ማለት ነው። ቀይ የሚለው ስለዚህ ቀይ ሽንኩርት ስንል ምን ማለታችን ነው? በተለይ እንግዲህ የተለያዩ ሀገሮች ላይ ምናልባት ጥቅም ላይ ውሎ ሊሆን ይችላል አላውቅም የሚያውቁትም ይኖራሉ የማያውቁትም ሊኖሩ ይችላሉ። ዙሮ ዙሮ ግን እንግዲህ ይሄ ሽንኩርት ማለት ነው የትኛውንም አይነት ወጥ ስንሰራ የወጥ ምግቦችን ስናዘጋጅ ማለት ነው። እንደው ትልቁን ሚና የሚጫወተው ማለትም መግቡን ለማጣፈጥ ወይም ደግሞ ለወጡ የተለየ ጣዕም ወይም ደግሞ መዓዛ እንዲሰጥ የሚያደርገው ይሄ ቀይ ሽንኩርት ነው። ስለዚህ ቀይ ሽንኩርት እንግዲህ በድቃቁ ይፈጭና ራሱን የቻለ የሽንኩርት መፍጫ ማሽን አለ አሊያም ደግሞ እንደ አስፈላጊነቱ በቪላዋም ሊሆን ይችላል። ድቅቅ ብሎ ደግሞ ከተፈጨ በኋላ ማለት ነው በዘይት እንግዲህ በዘይት አና አንደ አስፈላጊነቱ በዘይት በኋላ ጥብስ ተብሎ ይጠበሳል ከዚያ በኋላ እንደሚያስፈልግነቱ እንደየምግብ አይነቱ የወይ የምግብ አዘጋጀት ሂደቱን ተከትሎ ይዘጋጃል ማለት ነው። እና ወጥን እንግዲህ በዋናነት የትኛውንም አይነት ወጥ ቢሆን ስናዘጋጅ ለወጡ ጣዕም እንዲኖረው መዓዛ እንዲኖረው የተለየ የመጣፈጥ ደረጃ እንዲኖረው ማለት ነው። ቀይ ሽንኩርት ትልቁን ሚና ይጫወታል ወይም ደግሞ ወጡን ከሌሎቹ በተለየ እንግዲህ የወጡን ጣም እና የሚቆጣጠረው ማለት ነው ይሄ ቀይ ሽንኩልት ነው ማለት ነው። ስለዚህ ቀይ ሽንኩርት ደግሞ እንግዲህ ወጥን ለመስራት ብቻ ሳይሆን የተለያዩ በሽታዎችን የመፈወስ አቅም አለው። ራሱ በተለይ አሁን ሳይነስ በሳይነስ የታመሙ ሰዎች ብዙ ጊዜ እንግዲህ ቀይ ሽንኩርትን በወፍራሙ ቁርጥ ቁርጥ አድርገው ቢጠቀሙት እጅግ በጣም ፍቱን የሆነ መፍትሄ ነው ማለት ነው። ለሳይነስ እንደዚሁም ለሌሎች በሽታም ይኸው እንግዲህ ሊሆን ይችላል የሚል የራሴ የሆነ ግምት አለኝ። ስለዚህ ቀይ ሽንኩልት በኢትዮጵያ በብዛት ይመረታል እንደዚሁም ደግሞ እንግዲህ የነ ቀይ ሽንኩርት ደግሞ በብዛት እንግዲህ ማለት ነው። በተለይ በምግብ ቤት ውስጥ በቃ ሲጠቀሙት ይታያል ሲገዙ ማለት እንግዲህ ገቢው የገቢያ ትዝዝሩ ራሱ ቀይ ሽንኩርት በተለይ ለምግብ አገልግሎት ስለሆነ በተለይ ትላልቅ ሆቴሎች ላይ በቃ በቀን ራሱ በሁለት ቁንታል በሶስት ቁንታል ራሱ ፍጆታ የቀይ ሽንጉርት ፍጆታ ይኖራል። የሚል የራሴ እንግዲህ ግምታዊ ሀሳብ አለኝ ማለት ነው። እና ቀይ ሽንኩርት እንደማንኛውም የጓሮ አትክልት ማለት ነው ከጓሮ አትክልት አይነቶች የሚመደብ ነው። ከዚያ ደግሞ ምንድነው እንግዲህ ይሄ ቀይ ሽንኩርት የሚመረተው መሬት ውስጥ አፈር ውስጥ ነው። እንደ የትኛውማ እንደ ድንች እንደ እንደ እየተለያዩ ቅመማ ቅመሞች አሉ በስራቸው አቁኖ ስራቸው ላይ የሚያፈሩና ቀይ ሽንኩርትም ቢሆን እንግዲህ የሚያፈራው ከመሬት አፈር ውስጥ ነው ማለት ነው። ከላይ ያለው ቅጠሉ ይሆናል ስር ውስጥ ግን አኩሪ አኩራች ምግብ ነው ማለት ነው ያትክልት አይነት ነው። በስሩ ነው የሚያቆርጥ ታዲያ ይሄንን ሽንኩርት እንግዲህ ቅድም በገለጹት መልኩ በዚያ ልክ ድቅቅ አድርጎ አለመው ከፈጬ በኋላ ለምግብ መጣፈጥ ትልቁን ሚና የሚጫወተው የአትክልት አይነት ነው ማለት ነው። ስለዚህ ሁላችንም ቢሆን እንግዲህ የምንመገበው ምግብ ጣፍጦንና እንደዚሁም ደግሞ ደስ ብሎን እንድንመገበው ቀይ ሽንኩርት እየገዛን በቀይ ሽንኩርት የተቀመመ የተመጠነ ቢሆን ጥሩ ነው። እንደዚሁም ደግሞ ከተለያዩ በሽታዎችም የመፈወስ አቅም ስላለው ስለዚህ ቀይ ሽንኩርትን ብዙ ጊዜ እንግዲህ በምግባችን ላይ በመጨመር ከተለያዩ በሽታዎች የምንፈዋወስ ይፈውሰናል። እንደዚሁም ደግሞ ቀይ ሽንኩርት ለመግቡ ትልቅ የሆነ አስተዋጽኦ ያደርጋል ለምግብ መጣፈት ማለት ነው። ሌላም ደግሞ እንግዲህ ቀይ ሽንኩርት ማለት ነው ከሎሚ ጋራ በመቀላቀል በማር አድርጎ እጅግ በጣም ሲበዛ ጉንፋንን ሁሉ ይከላከላል የጉንፋን በሽታን በቀላሉ እንዲጠፋ ያደርጋል ማለት ነው። ስለዚህ እንግዲህ ቀይ ሽንኩርት ማለት ነው ምናልባትም የስነ ውበት ማለት ለውበት ለውበት ቅባቱ ማለት ነው። ፀጉራችን ላይ ስንቀበው ለፀጉራችን ውበት ይሆናል ማለት ነው። እና አንዱ የስነ ውበት ማስጠበቂያ መድያኒት ነው ማለትም እንችላለን ማለት ነው። ስለዚህ ቆዳችን ላይ ፀጉራችን ላይ በማድረግ እንግዲህ ንጽግናችንን ማስጠበቅ

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ካለመጠየቁን በድምጽ አሰምቼ አነባለሁ ከዚያም የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃል መጠይቁ ለጥፍ ይላል ለጥፍ የሚለውን ቃል እንዲሁ ስናየው ትእዛዛዊ የሆነ አረፍተ ነገር ነው እንግዲህ ይህንን ቃል ብቻውን ቃሉ አረፍተ ነገር ነው። ብለን እንድን ወስን ያደረገን በውስጠ ታዋቂ ማለት ነው። አንተ የሚል ባለቤት ምክንያቱም የአረፍተ ነገሩ ባለቤት በውስጠ ታዋቂ አንተ የሚል ስላለበት ማለት ነው። ስለዚህ አንተ ለጥፍ ብዬ እንግዲህ ይኸው የትዛዛዊ እየሆነ አረፍተ ነገር መልእክት የተሟላ ትርጉም ያለው መልእክት ማስተላለፍ ስለሚችል ነው። በዚህ ቃል ለጥፍ በሚለው ቃል ማለት ነው። ስለዚህ ትእዛዛዊ የሆነ አረፍተ ነገር ትርጉሙ ደግሞ ለጥፍ ማለት ምን ማለት ነው? በአንድ ነገር ላይ በአንድ በሆነ ነገር ላይ ምንድነው ጥብቅ አድርገህ አስቀምጥ ማለት ነው ለጥፍ ስንል ማለት ነው። ለምሳሌ አሁን ለምሳሌ ምንድነው? ቁስል እንግዲህ እግሩን ቆስሎ ወይ የሆነ ብቻ የአንድ ሰው የተለያዩ ከተለያዩ የሰውነት ክፍሎቹ ላይ አንዱ ላይ ቆስሎ ሊሆን ይችላል። የዛን ጊዜ ምንድነው? ሰውየው እንግዲህ አንድም ደም እየፈጸሰው ሊሆን ይችላል ሁለቱም ደግሞ እንግዲህ ስለቆሰለ የተለያዩ እንግዲህ በሽታ አምጭ ተህዋስያን እንደ ዝንብ የትኛውም አይነት ቆሻሻ ሊያርፍበት ይችላል። እዚያ ቆስሎ ላይ ስለዚህ እንደዚያ ቆሻሻ የሚያልፍበት ከሆነ ደግሞ በቀላሉ እንግዲህ ሊፈወስ አይችልም። እንደውም ቁስሉ ከመድረቅ ይልቅ እንደገና እየሰፋ ነው የሚሄድ ቆሻሻ ሲነካው ማለት ነው። በዚህ ሰዓት ምንድነው? ያንን ቁስሉን እዚያው ተቆደው ጋራ ምንም አይነት ነገር እንዳይነካ እንዳይነካካበት ምንም አይነት ኢክስተርናል ውጫዊ የሆነ ነገር። እቆዳው ላይ እዚያ ቁስሉ ላይ እንዳያርፍበት ምንድን ይደረጋል ማለት ነው? ጥብቅ አድርጎ የሚይዝ ነገር እዚያ ቁስሉ ላይ ምንድን እናደርጋለን ማለት ነው። ልጥፍ እናደርግበታለን ማለት ነው። የዛኔ አንተ ይሄ ቁስልህ እንደዚህ እንደዚህ እየሆነ ዝም ቦች እያረፉበት የባሰ እንደገና እያሳመመህ ስለሚሄድ የሆነ ነገር ለጥፍ አድርግበት እላለሁኝ ማለት ነው። ያ ማለት ምንድነው? እንግዲህ ጥብቅ አድርጎ የሚዝ ነገር ለጥፍበት ንጹህ እንዲሆን ሌላ ነገር ባይድ ነገር ወደ ቁስሉ በመሄድ የባሰ ደግሞ የህመም ስሜቱን እንዳይጨምርብህ እያልኩት ነው ማለት ነው። በሌላ አገላለጽም እንግዲህ ለምሳሌ አሁን ምናልባት ይሄንን ቃል እንኳን ቤት የሚሰራ ሰው ነው ዞሮ ሊያውቀው የሚችል ግን እንደ ሀሳብም የውም ሀሳብ መስጠት ማብራራት ስለምችል ነው። ምንድነው? አሁን ብዙ ጊዜ በታዳጊ ሀገሮች ላይ ያለን ማህበረሰቦች ብዙ ጊዜ ቤታችንን እንግዲህ በግንባታ መስራት የኢኮኖሚ ደረጃችን አይፈቅድልንም። ማለት እንግዲህ ብሎኬቱን ብረቱን ስሚንቶውን ጠጠሩን አሸዋውን ገዝቶ ቤት ለመስራት ይከብደናል። የዛኔ ምንድነው የምናደርግ ማለት ነው? ቤታችንን እንግዲህ በአካባቢው ያለውን ማቴሪያል ተጠቅመን ቁሳ አካል ተጠቅመን ማለት ነው። በአካባቢያችን ያለውን በዋጋ ደረጃ ቅናሽ የሆነውን ቁስ አካል እንጠቀምና ቤታችንን ሰላደንና ከእነዚህ ሁሉ እንግዲህ የቤት መስሪያ ቁሳ ቁሳት ውስጥ ማለት ነው። እንደዚህ እንጨት እና እንጨት እና ጭቃ እንደዚሁም ደግሞ ጭድ ናቸው ማለት ነው። በዋናነት እነዚህ ናቸው ሌሎችም እንግዲህ ቁሳቁሳት ይኖራሉ። ከዚያ ምንድነው? ለምሳሌ እንግዲህ እንጨቱ ዙሪያውን እንግዲህ በቤቱ ዲዛይን እንጨቱ ከተተከለ በኋላ ፍልጡ ማለት ነው። ከተተከለ በኋላ በማገር ይያዛል በማገር በምስማር ሊሆን ይችላል ወይም ደግሞ እንግዲህ በገመድ ዝሮ ዝሮ በማገር የቆመው ፍልጥ ከታሰረ በኋላ ጥንካሬው እንዲጨምር ማለት ነው። ከታሰረ በኋላ ምን ይደረጋል ማለት ነው? ጭቃ ይመረጋል ማለት ነው። ያ ይሄ ጭቃ ደግሞ የበለጠ ከማገሩ በላይ በመሆን እንግዲህ እንጨቱ ቀጥ ብሎ እንዲቆምና ለፍልጡ ጽናት እንዲሆን ነው። እንግዲህ ይሄ ጭቃ የሚመረገው ማለት ነው። እና እንግዲህ ምርጎቹ ራሱ ደረጃ ደረጃ አላቸው። ከመጀመሪያ ልጥፍ ጀምሮ እስከ ምርግ ድረስ ማለት ነው። እና ምንድነው? የሚባለው ይሄ ጭቃውን እያነሳን እዚያ በፍልጡ ላይ ስንለጥፈው ማለት ነው። ከፍልጡ ጋር ጥብቅ ብሎ እዚያው ተያይዞ ፍልጡና ፍልጡ እንዳይናድ ፍልጡን እና ፍልጡን ከፍልጥ ጋር ጠብቅ አድርጎ እንዲይዝልን እንደ ሰሜንቲንግ ማቴሪያል ማለት ነው። የምንገለገልበት ምንድነው? ጭቃውን ከጭድ ከጭድ ጋር በማዋሃድ ጥንካሬ ቤቱ ጥንካሬ እንዲኖረው ያን ከጭር ከጭድ ጋር የተዋሃደውን የተቦከውን ጭቃ እያነሳን በምንድነው ነው በቆመው በተገረገደው ግድግዳ ላይ ጭቃውን እንለጥፋለን ማለት ነው። ለጥፍ ተብሎ እንለጥፈዋለን ማለት በጣም ሀይል ባለው መልኩ እየወረወርን ከእንጨቱ ጋር ጥብቅ ብሎ አጥብቆ እንዲይዘው በዚህ ልክ እየወረወርን ጭቃውን እንመርገዋለን ወይም ደግሞ እንለጥፈዋለን ማለት ነው። ስለዚህ አሁን በዚህ አውድ መሰረት ምን ማለት ነው ማለት ነው? እንጨቱ ከእንጨቱ ጋር አብሮ ፀንቶ ምንም አይነት እንግዲህ ንቅናቄ ሳይኖር እንዳይፈርስ ማለት ነው። ጽኑ እንዲሆን ለማድረግ የምንጠቀምበት ቃል ነው ማለት ነው

እሺ አመሰግናለሁ እንግዲህ እንደተለመደው የማቀርበው ትንታኔ ወይም ማብራሪያ ማለት ነው። በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ እያንዳንዱ ይህንን ኦዲዮ ለሚከታተል ወይም ለሚያዳምጥ ሰው ማለት ነው ሀሳቡ ግልጽ እንዲሆንለት ወይም ደግሞ ሀሳቡን በግልጽ እንዲረዳው። በመጀመሪያ ቃለ መጠይቁን በድምጽ ሰምቼ አነባለሁ ማለት ነው። ቃለ መጠይቁ ምን ይላል? ደሞዝ ይላል ደሞዝ እንግዲህ ይሄንን ቃል ስናየው። አሁን በአማርኛ ቋንቋ መሰረት ማለት ነው ቃሎቹ አንደኛው አንደኛውን እየዋጠ ከጊዜ በኋላ ወደ ሌላ አይነት ቃል እየተቀየረ እየመጣ ነው። እንጂ ደሞዝ የሚለው የሁለት ቃላት ጥምረት ነበር መጀመሪያ ላይ ማለት ነው ይሄ ማለትን ማለት ነው። ደም እና ወዝ የሚል ደም ደም ወዝ የሚል ነበር ማለት ነው። ከዚያ ግን ኦ ተዋጠችና ደሞዝ ሆነ ማለት ነው ዝም ብሎ ደም የሚለው። ደሞዝ ሆኖ ተዋጠ እና ፊደሉ ደሞዝ ሆነ ማለት ነው። ስለዚህ ዙሮ ዙሮ ደም ወዝም ይሁን ደሞዝም ይሁን ዙሮ ቃሉን ስለምንግባባበት በዚህ ደሞዝ በሚለው ቃል ላይ እንግዲህ የራሴን ማብራሪያ ወይም ትንታኔ እሰጣለሁ ማለት ነው። ስለዚህ ደሞዝ ማለት ምን ማለት ነው ስንል? አንድ የመንግስት ሰራተኛ ወይም ደግሞ አንድ እንግዲህ የግለሰብ ሰራተኛም ሊሆን ይችላል ግን ለድርጅት ላይ ተቀጥሮም የሚሰራ ሰራተኛ ሊሆን ይችላል ወይም ደግሞ እንግዲህ ያ ሰው ማለት ነው። የወር ወይም ደግሞ የአመት ሰራተኛ እንደኛ ባለሙያ ሊሆን ይችላል ስለዚህ ይሄ ሰው ማለት ነው። ለሚሰራው ስራ ተመጣጣኝ የሆነ ክፍያ እንግዲህ እንደአስፈላጊነቱ። በቀን ሊሆን ይችላል ወይም ደግሞ በወር ሊሆን ይችላል ወይም እንግዲህ በአመት በመንፈቅ ወይም በአመት ሊሆን ይችላል የሚከፈለው ያ ዙሮ። ስራው ሊሰራ ሲገባ የተስማማበት ውልና ህግ ይኖራል በዚያ ስራው እንዲሰራ ሲገባ በተስማማበት መመሪያ ውልና ህግ መሰረት ማለት ነው። ደሞዝ እንግዲህ በዚያ ልክ ያገኛል ማለት ነው። እና ደሞዝ ምንድነው? ለሚሰራው ስራ እዚያ ተቋም ውስጥ ለሚያደርገው በስራ ለሚያደርገው አስተዋፅኦ እንግዲህ ተመጣጣኝ ነው በሚባል መልኩ ማለት ነው። ለሰራው ስራ ብር የተቋሙ ብር ይሰጠዋል ማለት ነው። ግለሰቦችም ሊሆን ይችላል ወይም ደግሞ መንግስታዊ ተቋም ሊሆን ይችላል ወይም ደግሞ የግለሰብ ተቋማትም ሊሆኑ ይችላሉ። ዞሮ ዞሮ ለሚሰራው ስራ ምንድነው አግባባዊ? በሆነ መልኩ የደሞዝ በወር ሊሆን ይችላል ብቻ እንደ አስፈላጊነቱ በሳምንትም በቀንም ሊሆን ይችላል። ለሚሰራው ስራ አስፈላጊ የሆነ የገንዘብ ተመጣጣኝ የሆነ የገንዘብ ክፍያ ይደረግለታል ማለት ነው። ስለዚህ ከአንድ ሰው ተቀጥሮ በሚሰራበት የተለያየ አይነት ስራ ሊሆን ይችላል የቢሮ ስራ ሊሆን ይችላል የጉልበት ስራ ሊሆን ይችላል ለምሳሌ የጉልበት ስራ ስንል። ልስን ሊሆን ይችላል ጂብሰን ጂብሰን ቦርድ ሊሆን ይችላል ወይም ደግሞ ቤት መስራት መገንባት ሊሆን ይችላል ወይም ደግሞ እንግዲህ ድንጋይ ጠረባ ሊሆን ይችላል ወይም ደግሞ እንግዲህ ባለሙያም ከሆነ መንገድ የመንገድ ስራ ሊሆን ይችላል ወይም ደግሞ ህንፃ ግንባታ ላይ ሊሆን ይችላል ብቻ የትኛውም አይነት ስራ የትኛውንም አይነት ስራ ሊሆን ይችላል። ቢሮ ውስጥም ያሉ የትኛውንም አይነት እንግዲህ ስራዎች ሊሆኑ ይችላሉ። ብቻ የትኛውም አይነት ስራ ይሁን በዚያ ስራ ላይ ሲሰራ ያንን ስራ በውጤታማ በሆነ መልኩ ሲሰራ ስራውን ማለት ነው። ያንን ስራ ለሰራበት ተቋሙ ደግሞ ተመጣጣኝ የሆነ የገንዘብ ክፍያ ሲሰጠው እንደአስፈላጊነቱ በወር በወር ወይም ደግሞ በቀን ሊሆን ይችላል ወይም ደግሞ በአመትም ሊሆን ይችላል እንደ ስምምነቱ ነው ያ ብር ምን ይባላል ማለት ነው። ደሞዝ ይባላል ማለት ነው። ነገር ግን እዚህ ላይ እዚህ ላይ አሁን ለምሳሌ። ብዙ ጊዜ የመንግስት ሰራተኞች ደሞዝ የሚሰጣቸው ያው በየወሩ ይሆናል ማለት ነው። በየወሩም ከመሆኑም በላይ ደግሞ የወሩ መጨረሻ ቀናት አካባቢ ላይ ደሞዝ ክፍያ ይፈፀማል ማለት ነው። እንደዚሁም ደግሞ እንግዲህ የቀን ሰራተኞች ከሆኑ ደግሞ እንግዲህ በቀን ሲሰሩበት ለዋሉት ምናልባትም በቀን በቀን ሊከፈላቸው ይችላል ወይም ደግሞ በሳምንትም ሊከፈላቸው ይችላል ማለት ነው። ያ እንደ ስራውን ሊሰሩ ሲገቡ በተስማሙበት ውልና ህግ መሰረት ተፈፃሚ ይደረጋል ወይም ተፈፃሚ ይሆናል ማለት ነው። እንደዚሁም በሌላ አገላለጽ ለምሳሌ አሁን በተለይ ወደ ገጠሩ ወይም ደግሞ ይሄ ከግብርና ጋር በተያያዘ የስራ መስክ ላይ ያሉ እናቶቻችን አባቶቻችን ወይም ወንድሞቻችን ማለት ነው። ምንድነው ባለ እኩል የሚባል ነገር አለ ባለ እኩል ባለ እኩል ይባላል። እንግዲህ ያ እነዚህ ባለእኩል የሚገቡ ሰዎች ምንድነው ደሞዛቸውን ማለት ነው የሚያገኙት? ከአመት አንድ ጊዜ ነው ማለት ነው። ስለዚህ በወር በወር የሚከፈል ነገር የለም። እንግዲህ ምርት የሚደርሰው በአመት አንድ ጊዜ ነው። በተለይ በታዳጊ ሀገሮች ምናልባት በጣም ባደጉ ሀገሮች እንኳን ከአመት ሁለት ሶስት ጊዜ ራሱ ምርት ያመርታሉ ምክንያቱም ምንም አይነት የዝናብን አይጠብቁም እኛ ጋር ግን በአመት አንድ የዝናብ

እሺ አመሰግናለሁ እንግዲህ አሁንም ቢሆን ወደ ትንታኔው ከመሄዴ በፊት ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ቃለመጠይቁ ምን ይላል ዘገየ ይላል። ዘገየ ዘገየ ስንል እንግዲህ እንደ አካባቢያችን አንድም የሰው ስም ነው ዘገየ የሚባል ብዙ ጊዜ። በእኛ አካባቢ ሰዎችን ስም ሲያወጡላቸው ዘገየ ይላሉ ዘገየ የሚሏቸውም ያለምክንያት አይደለም። እንግዲህ እያንዳንዱ ሰው ማለት ነው። እያንዳንዱ ወላጅ ለልጆቹ ስም ሲሰጥ እንግዲህ የራሱ የሆነ ምክንያት አለው። ለምሳሌ አሁን ዘገየ ተብሎ የሚጠራ ሰው በቀላሉ እንግዲህ ይሄንን ስም የሚያውቅ ሰው ምንድን እንደሆነ ሊያውቅ ይረዳል ማለት ነው። ይሄ ሰውዬ ዘገየ የተባለበት ለእናት አባቶቹ እንግዲህ መወለድ ባለበት ሰዓት ሳይወለድ ብዙ ጊዜ ቆይቶ ነው የተወለደው ማለት ነው። ያ ማለት ምንድነው? እንግዲህ ባልና ሚስቶች ተጋብተዋል ተጋብተው ተሎ ነው ልጅ መውለድ የፈለጉት ነገር ግን። ልጅ ሳይወልዱ ብዙ ጊዜ ይቆያሉ እንግዲህ በተፈጥሮ ሊሆን ይችላል ብቻ። እንግዲህ ምንድነው? ልጅ ሳይወልዱ ብዙ ጊዜ እምቢ ይላቸዋል እና ብዙ ጊዜ ቆይቶ ቆይቶ ሊወልዱ ይችላሉ የዛኔ ስሙን ማን ይሉታል ማለት ነው ዘገየ ይሉታል። መወለድ በነበረት ሰዓት ሳትወለድ ቀረ ብዙ ጊዜ ቆይተህ ነው የተወለድክ የተረገስክ የተፀነስክ ለማለት ነው። ከብዙ ጊዜ ልፋትና ጥረት በኋላ ነው። አንተ ተፀንሰህ ከዚያ በኋላ ደግሞ እንግዲህ እንደአስፈላጊነቱ በእናቷ በእናቱ ማህፀን ውስጥ ማሳለፍ ያለበትን ጊዜ አሳልፎ ወደዚህ አለም የመጣው ማለት ነው። ከዚያ በኋላ ወደዚህ አለም እንግዲህ በልደት አማካኝነት ተወልዶ ሲመጣ ስሙን ማን ይሉታል ማለት ነው። ብዙ ጊዜ ዘገየ ይሉታል። በተለይ ይሄ የአማራው ብሄረሰብ ማለት የአማራው ማህበረሰብ ማለት ነው። የልጆቻቸውን ስም ሲያወጡ ከሁነታው ከተግባራዊ እውነታው ጋራ በማያያዝ ነው ስማቸውን የሚያወጡት ለምሳሌ ዘገየ የሚባለው ልክ በዚህ ልክ እንዲህ አይነት ኢቨንት ወይም ደግሞ እንዲህ አይነት ክስተት የተፈጠረበት ቤተሰብ ነው ዘገየ ብሎ ስም ሊያወጣ የሚችል ማለት ነው። በሌላ መልኩም እንግዲህ ሌላ አይነት ስም ብናይ ለምሳሌ ሁሉም ስሞች ማለት ነው። ከተግባሩ ጋር አያይዘው ነው ስም የሚያወጡላቸው እና በዋናነት ግን ዘገየ የሚለውን ቃል እንዲሁ ስናየው ማለት ነው። ማለት አንድ ነገር በሚገባው ሰዓት መፈጸም ወይም ደግሞ መተግበር ወይም መሰራት ሲገበው። ከዚያ ከታቀደለት ጊዜ አልፎ መሄድ ወይም ደግሞ በዚያ በታቀደው ጊዜ ውስጥ። አለመገኘትን የሚያመለክት ይሆናል ማለት ነው ለምሳሌ አሁን ምንድነው? ማነው እኔ አሁን ለምሳሌ ከሆነ ሰው ጋራ ቀጠሮ ሊይዝ እችላለሁ አምስት ሰዓት ቀጠሮ እይዛለሁ እንግዲህ አምስት ሰዓት ቀጠሮ ስይዝ ሰዓቱ በአምስት ሰዓት ነው መገናኛ ቦታችን ደግሞ ራሱን የቻለ የሆነ ቦታ ሊሆን ይችላል። ስለዚህ እኔ ሻርፕ አምስት ሰዓት ላይ ማለት ነው ኤግዛክትሊ አምስት ሰዓት ላይ። ምንድነው እዚያች በተቀጣጠርንባት ቦታ እገኛለሁኝ። ከዚያ ያ የቀጠርኩት ሰውዬ በዚያ በሰአቱ እዚያ ቦታ ላይ ካልመጣ ምን እላለው ማለት ነው። ዘገየ እላለሁ ማለት ነው ያ ማለት ቶሎ አልመጣም። ቶሎ አልደረሰልኝም ማለት ነው። የሚለውን ሀሳቤ ያጠነጥናል ማለት ነው። ስለዚህ ዘገየ በዚህ መልኩ በጊዜው ነገሩ ነገሮቹ በጊዜያቸው መከወን አለመቻላቸውን የሚያመለክት ቃል ይሆናል ማለት ነው። በአማርኛ ቋንቋ። ሌላኛው ደግሞ ለምሳሌ እንግዲህ ምንድነው እያንዳንዳቸው የመንግስት ተቋማትም ሊሆኑ ይችላሉ የግል ድርጅቶችም ሊሆኑ ይችላሉ የተለያዩ ፕሮጀክቶችን ይዘው ሊሰሩ ይችላሉ ስለዚህ እነዚህን ፕሮጀክቶች ሲሰሩ ደግሞ የራሱን የቻለ የጊዜ እቅድ አለ። ማለት የሚፈጁት ካፒታል ጠቅላላ የገንዘብ መጠን የሰው ሀይል የማሽን አይነት እንደዚሁም ደግሞ በስራው ውስጥ የሚያስፈልጉ ብዙ አይነት ነገሮች አሉ እነዚህን ሁሉ እቅድ ውስጥ አስገብተው በዚህ እቅድ መሰረት ይሄ ፕሮጀክት ተፈጻሚ እንዲሆን በእቅዱ ውስጥ ተፈጻሚ እንዲሆን ያቅዱና ወደ ስራው ይገባሉ ማለት ነው። ከዚያ በኋላ የለም ፕሮጀክት እንግዲህ። ለምሳሌ ለሁለት አመት ወይም ደግሞ ለአንድ አመት ብለው አቅደውት ሊሆን ይችላል። ከዚያ በኋላ ስራ ከጀመሩ ጀምረው ልክ ባቀዱት ልክ መሄድ ላይችሉ ይችላሉ ምክንያቱም ብዙ አይነት መሰነካክሎች ሊመጡ ይችላሉ እንግዲህ ፕሮጀክት ሲባል። አንዳንዴ የገበያ አቅርቦት እጥረት የማቴሪያል የገበያ አቅርቦት እጥረት ሊመጣ ይችላል ለምሳሌ ሲሚንቶ ሊጠፋ ይችላል። የሲሚንቶ ምርት ሊታጣ ይችላል አንዳንዴ ደግሞ የብረት ምርት ሊጠፋ ይችላል። አንዳንዴ ደግሞ እንግዲህ የሰው ጉልበትም እንግዲህ ሊታጣ ላይገኝ ይችላል ወይም ደግሞ ብቻ በተለያየ አይነት ኬዝ። ስራውም ምን ይሆናል ማለት ነው። ይዘገያል ዲሌይ ማለት ስራውን በታቀደለት ጊዜ ፍጥነት መሰረት ላይፈጸም ይችላል በዚህ ጊዜ ምን እንላለን ማለት ነው። ጊዜው ከታቀደለት ጊዜ በኋላ ጊዜው ከዚያ በኋላ የሚፈጸም ሲሆን። ምንድነው ዘገየ ብለን ፕሮጀክቱ ዘገየ

እሺ አመሰግናለሁ እንደተለመደው በቅድሚያ ማለት ነው ቃለመጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ። የመልስ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው። ይህንንም የማደርግበት ትልቁና ዋናው አላማ ይህንን ማብራሪያ ወይም ትንታኔ ለሚከታተል ሰው። በቀላሉ ሀሳቡን እንዲረደው ወይም ደግሞ በቀላሉ ሀሳቡን መረዳት እንዲችል ለማድረግ ስለሆነ። ቅድሚያ ቃል መጠይቁን አነባለሁ ማለት ነው። ጥሩ ይላል ቃል መጠይቁ እንግዲህ ጥሩ የሚለውን ቃል በተለያየ መልኩ ልንገልጸው እንችላለን። ለምሳሌ ከሰዎች ባህሪ ወይም ደግሞ ከሰዎች ፀባይ ተነስተን ልንገልጸው እንችላለን። ወይም ደግሞ የነገሮችን የአፈጻጸም ሁኔታ በማየት በዚያ መልኩ ጥሩ የሚለውን ቃልም በዚያ መልኩ እንግዲህ የምንገልጽበት አውድ አለ። ዞሮ ዘሮ ግን ጥሩ የሚለው እንደ አጠቃላይ ምንድን አይነት ትርጉም ይሰጠናል ማለት ነው። ጠቃሚ የሆነ ነገር ወይም ደግሞ አስደሳች የሆነ ወይም ደግሞ ጥራት ያለው ነገር ወይም ደግሞ ለአንድ ለአንድ ነገር መልካም መሆንን ደግነትን የሚያጠይቃል ይሆናል ማለት ነው። ስለዚህ ይሄ ቃል እንደዚህ አይነት ትርጉም ያለውና ወይም ደግሞ እንዲህ አይነት ቃላትን የሚጠይቅ ወይም ደግሞ የሚተነትን ወይም ደግሞ እንዲህ አይነት ትርጓሜ ካለው። ለምሳሌ እንግዲህ ይህንን ቃል ማለት ነው በተለያዩ አውዶች ቅድም እንደገለጽኩትኝ ከሰዎች ባህሪ ጋር? ምን አይነት ትርጉም ነው ይዞ የሚመጣ የሚለውን እንደዚሁም ደግሞ። ከነገሮች አፈጻጸም ጋራ ደግሞ ምን አይነት አውድ ነው ይዞ የሚመጣ የሚለውን? እንግዲህ የተለያዩ አረፍተ ነገሮችን በመመስረት በዚያ ላይ ሀሳቡን ጎላና ግልጽ አድርጎ ማሳየት ወይም ደግሞ መግለጽ ይቻላል ማለት ነው። እና ለምሳሌ እንግዲህ ከሰዎች ባህሪ አንፃር ስንነሳ። አበበ እኮ ጥሩ ሰው ነው ግን እንግዲህ አበበ አሁን መልካምነቱን ደግነቱን የዋህነቱን። እርህራሄ ምን ማለት በቃ ቸርነቱን የሚያመለክት ነው ማለት ነው ማለት ፀባዩ ለሰው ልጅ ምቹ መሆኑን ደግ መሆኑን ትሁት መሆኑን እውነተኛ መሆኑን ሀቀኛ መሆኑን። ወይም ደግሞ እንግዲህ ለሰው ልጅ እንግዲህ ከሰው ጋር ሰው ከሰው ጋር አብሮ ሲኖር። በባህሪው ከሰው ጋር ተመችቶ የሚኖር ሰው ነው ክፉ አይደለም እያልኩ ነው ማለት ነው። ስለዚህ ጥሩ የሚለው የክፉ ተቃራኒ ይሆናል ማለት ነው። ስለዚህ የሰውየውን መልካምነት ባህሪውን ነው የሚገልጽ ብያለሁኝ የሰውየው ባህሪ ምንድነው ማለት ነው መልካም ነው። ለሰው ምቹ ነው ወይም ደግሞ ርሁሩህ ነው ቸር ነው ደግ ነው የሚለውን። እንግዲህ የሰውየውን ባህሪ በዚህ ልክ አበጥሮ ወይም ደግሞ ተንትኖ የሚገልጽ። ገላጭ የሆነ ቃል ነው የስም ገላጭ የሆነ ቃል ይሆናል ማለት ነው። ለምሳሌ በሌላ አውድም ደግሞ ይሄንን ራሱን ቃሉን ስናየው። ከነገሮች ክንውን ጋራ በማያያዝ ለምሳሌ ከነገሮች ክንውን ጋር ስል አፈጻጸም ጋራ ለምሳሌ አሁን ተማሪዎች እንግዲህ ትምህርት ይማራሉ ትምህርት በተማሩት ልክ ደክሞ እንግዲህ ምን ያህል በትምህርቱ በዚያ የትምህርት ዘርፍ ማለት ነው። እውቅናው አላቸው የሚለውን መልሰን ለመገምገም የተለያዩ ጥያቄዎችን እንጠይቃለን። ስለዚህ ያንን ጥያቄ በጠየቅንበት አውድ መሰረት ማለት ነው በትክክል በትክክል የመለሰ። እንግዲህ ደረጃ ደረጃ ይሰጠዋል ግሬድ ይሰጠዋል ማለት ሁሉም ተማሪ ጥሩ ላያመጣ ይችላል ሁሉም ተማሪ ደግሞ። የወረደ ውጤት አያመጣም ወይም ደግሞ ሁሉም ተማሪ ከፍተኛ ውጤት አያመጣም ያ ማለት ምንድነው? በጣም ከፍተኛ ውጤት የሚያመጣ አሉ በጣም ጥሩ ውጤት የሚያመጡ አሉ እንደዚሁም ደግሞ ጥሩ ውጤት የሚያመጡ አሉ እያለ በደረጃው እንግዲህ ዝቅተኛ ውጤት እስከማምጣት ድረስ የሚደርሱ ተማሪዎች አሉ ማለት ነው። እና እንግዲህ በዚህ የደረጃ ወይም ደግሞ የተማሪዎች የደረጃ መለኪያ ዩኒት መሰረት ማለት ነው። እንግዲህ ከበጣም ጥሩ ያልደረሱ ወይም ደግሞ ማለት በታችም በጣም ዝቅተኛም ያልሆኑ። ማለት ማንም ሰው ማምጣት ያለበትን ውጤት ያመጡ ተማሪዎች ምን ይባላሉ ጥሩ ነው ይባላሉ ያ ማለት ምንድነው? ስራችሁ ማለት ሳይንሱን የተረዳችሁበት መልክ በጣም ጥሩ ባይሆንም እንኳን ጥሩ ደረጃ ላይ ነው ያላችሁ ለማለት ማለት ነው። ወይም ደግሞ ለምሳሌ አንድ ቤት የሚያሰራ ሰው እንግዲህ። ለምሳሌ ያንን ቤት ለማሰራት ሁለት ወር አስቦ አቅዶ ሊነሳ ይችላል ከዚያ ምንድነው? ምናልባትም በሁለት ወር ውስጥ እንግዲህ የተለያዩ ችግሮች ሊገጥሙትና እነዚያ ሁለት ወር ውስጥ ሰርቶ ላይጨርስ ይችላል። የዛኔ ምንድነው? ምናልባትም ሁለት ወር ከሁለት ሳምንት ሊወስድበት ይችላል ከዚያ የዚህ የቤት አሰራር አፈጻጸሙ እንዴት ነው ተብሎ ሲጠየቅ አይ ጥሩ ነው። ማለት እንግዲህ ባሰብኩት እቅድ ልክ እንኳን ባይሄድልኝም ዞሮ ዞሮ አፈጻጸሙ ጥሩ ነው ይላል ማለት ነው። ያ ማለት እንግዲህ ምንድነው? በዚያ በእሱ ባቀደበት አካባቢ ላይ ማለትም ሊጨምር ሊቀነሰስ ይችላል ግን ጭማሪው ቅናሹ ያን ያህል አይደለም አፈጻጸሙ ጥሩ ነው የሚል መልስ ይሰጣል ማለት ነው። እና ጥሩ የሚለውን ቃል እንዲሁ ስናየው

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ቃለመጠይቁን እንደተለመደው በድምጽ በድጺ እሰምቼ አነባለሁ ከዚያ በኋላ ደግሞ ለቃለ መጠይቁ ማለት ነው የመልስ ትንታኔ የምሰጥ ይሆናል። ስለዚህ ወደ ቃለ መጠይቁ። ቃለ መጠይቁ ምን ይላል ስጋ ይላል? እንግዲህ ስጋ ስንል ምን ማለታችን ነው? ስጋ ሲባልስ እንደው አንድምታ ወይም ደግሞ ምስጢራዊ ትርጉሙ ምን ማለት ነው የሚለውን? እንደው ዘርዝር አድርጌ በዚች በተሰጠችኝ ደቂቃ ውስጥ እንግዲህ ለማብራራት እሞክራለሁ ማለት ነው። ወደ ትንታኔው። ለምሳሌ አበበ እኮ የኔ ስጋዬ ነው ብዬ ምል ምን ማለቴ ነው? እንግዲህ የኔ የኔ ስጋ እሱ ላይ ሄዶ ስጋው ሆኖ አይደለም ያ ማለት ምን ማለት ነው? በዘር ሀረግ በዘር በሰው ልጅ የዘር ውርርስ ሀረግ ውስጥ በጣም የሚቀራረበኝ ነው ወይ ያአጎቴ ልጅ ነው ወይ ያአክስቴ ልጅ ነው? ወይም ደግሞ አጎቴ ነው ወይም ብቻ የሆነ በጣም ቅርብ የሆነ የስጋ ትስስር አለን ማለት ማለቴ ነው። እንግዲህ ስጋ ስል ማለት ነው እሱ ስጋየ ነው ካልኩኝ። በጣም ቅርብ የስጋ ግንኙነት ማለት የዘር ሀረግ በዘር ሀረጋችን ውስጥ በጣም የተቀራረበ የዘር ሀረግ አለን ለማለት ተብሎ የተገለጸ ነው። ወይም ደግሞ ለምሳሌ። የበሬ ስጋ ማነው የበሬ ስጋ? ለሰው ልጅ ምቾት ይሰጣል ብዬ ብል አሁን እንግዲህ እዚህ ጋር ምንድነው? የበሬው ስጋውን ነው እየገለጽኩ ያለሁኝ ማለት ነው። ስለዚህ ስጋ የሚለው ምንም አንድ ቃል ቢሆንም እንኳን በተለያየ አውድ ላይ ሲገባ ማለት ነው የተለያየ ትርጉም አለው። እንኳንስ የተለያየ አውድ ላይ ገብቶ ይቅርና ስጋ የሚለው ቃል ራሱ የንጉሱ ሰስ በመሆኗና የእሳቱ ስዝ በመሆኑ ራሱ ሌላ ልዩ ልዩ ትርጉም ይኖረዋል ማለት ነው። ዞሮ ዞሮ ግን ስጋ የሚለውን ቃል እንደው እንደ አጠቃላይ ስንተነትነው ማለት ምን ማለት ነው ብለን ብናይ። በአጠቃላይ በሰው ወይም በእንስሳ አካል ላይ የሚገኝ ከአጥንጥ ከቆዳ በታች ያለው ለስላሳው ክፍል ማለት ኢድብል የሆነው ሊበላ የሚችለው። ወይም ደግሞ በቀላሉ ለምግብነት የምንጠቀመው ማለት ነው። አሁን ለምሳሌ አጥንቱ የሚነከስ ነገር አይደለም ስጋ ግን። በአግባቡ በእሳት በስሎ ጥሬውንም ሊሆን ይችላል። እንደዚሁ ወይም ደግሞ በእሳት በስሎ ልንመገበው የምንችል እንግዲህ ስጋ ሲባል ሁሉም ስጋ የሚበላ ነገር አይደለም። ለምሳሌ የበሬ ስጋ የላም ስጋ የፍየል ስጋ የበግ ስጋ ይሄ እንደ አካባቢያችን የሚበላ ነው። ነገር ግን ከዚህ በተለየ ለምሳሌ የአህያ ስጋ አይበላም የፈረስ ስጋ አይበላም። የተለያዩ የአእዋፋት ስጋ አይበላም ምናልባት እንግዲህ እንደየአካባቢው ሊለያይ ይችላል። በተለይ ቻይና ላይ ምንም የሚወድቅ ነገር የለም የሚባል እንግዲህ ወሬ ነው እንግዲህ በመረጃ ደረጃ ያለነ። ነገር ግን እኛ ጋር አንድም ከሃይማኖት አስተምሮ አንፃር ስጋቸው ሊበላ የሚችሉ ስጋቸው ሊበሉ የሚችሉ የተለያዩ እንስሳት አሉ። እነዚያ እንስሳት እንግዲህ ከበራሪ እንስሳት ምን አይነት ባህሪ አላቸው? ደግሞ በምድር ላይ ከሚንቀሳቀሱ አካላት ምን አይነት ባህሪ አላቸው በውሃ ውስጥ ከሚኖሩ አካላትም ምን አይነት ባህሪ ያላቸው እንስሳት ለምግብነት እንደሚያገለግሉ በመጽሐፍ ቅዱስ በግልጽ የተቀመጠ ሁኔታ አለ። ስለዚህ እኛም ደግሞ የኦርቶዶክስ ተዋህዶ እምነት ተከታይ ከመሆናችን አንፃር ብዙ ጊዜ ኢትዮጵያ ኢትዮጵያውያን ማለት ነው። ዘጠና ፐርሰንት ሰማንያ ፐርሰንት የሚሆነው የኦርቶዶክስ እምነት ተከታይ ነው። ስለዚህ ደግሞ መጽሐፉ በሚያዘው ልክ ነው ምግብ የሚበላ ማለት ነው። አሁን አሁን ማህበረሰቡ እየተበላሸ መጥቶ የአህያ ስጋ በድብቅ እያደረጉ ምግብ ቤት ላይ እንግዲህ እንደ ምግብ እያደረጉ የሚሰጡ አሉ። እነዚህም እንግዲህ ከታወቀባቸውና ምርምሩ በጣም ፀንቶ እየተካሄደ ነው። ስለዚህ ይሄን ተግባር የሚፈጽሙ አካላት እንደውም በዚህ አጋጣሚ ይሄ ተግባራቸው ክፉ የሆነ ሴራቸው ከታወቀ ማለት ነው። በቀጥታ እንግዲህ የንግድ ስራቸውን ሁሉ እስከማቆም እና እነሱንም ደግሞ የእድሜ ልክ እስራት እስከማድረስ የሚያደርስ ቅጣት ሊቀጡ ይችላሉ ማለት ነው። ምክንያቱም ለአካባቢው ማህበረሰብ የተከለከለን ነገር በማድረግ ለግል ፍላጎታቸው ወይም ደግሞ ለግል ካፒታታቸው መጨመር በሚስጥር እንግዲህ ማህበረሰቡን ጤና የሚያውክ ነገር እያደረጉ ስለሆነ ማለት ነው። እና በዚህ አጋጣሚ ምናልባትም ይሄን አውዲዮ የሚያዳምጥ በዚህ ተግባር ያለ አካል ቢኖር። ከዚህ እኩይ ከሆነ ተግባራችሁ በመታቀብ ትክክለኛ ስራ ሰርታችሁ። ትክክለኛ ማግኘት ያለባችሁን ጥቅማ ጥቅም እንድታገኙ ይገባል የሚል ጠቅለል ያለ መልስ አለኝ። ለምሳሌ አሁን አህያ በሶስት ሺህ ብር ገዝቶ የአህያ ስጋ ከመስጠት ይልቅ ለምንድነው? በአስራ አምስት ሺህ ብር ላም ገዝቶ የላሟን ስጋ። በመጋበዝ በቃ ይሄ ሃያ ሺ ብር ትርፍ ማግኘት የማትችሉት ይሄ እንደው አላስፈላጊ ስግብግብነት ነው። እና ከዚህ ተግባራችሁ እንደው ታቀቡ የሚል ጠንክር ያለ መልእክት አለኝ። በዚህ አጋጣሚ ማለት ነው።

እሺ አመሰግናለው እንግዲህ እንደተለመደው አሁንም ቢሆን ምንድነው? እንደተለመደው ቃለመጠይቁን በድምጽ አሰምቼ አነባለው ከዚያ በኋላ ምንድነው ቃለመጠይቁ ላይ የመልስ ትልታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ምንድን ይላል ማዳመጥ ይላል ማዳመጥ። ይህ ማለት ምን ማለት ነው? እንግዲህ የሰው ልጅ የተለያዩ ስኪሎች አሉት። ቋንቋ እንግዲህ ምንድነው አንድም ይነገራል ሁለት ይነበባል ለሶስትም ይደመጣል በጆሮ ማለት ነው። ማዳመጥ ሲባል እንግዲህ ነገሮችን በጆሮአችን አዳምጠን ድምጽ ማለት ነው ያንን ድምጽ በጆሮአችን አዳምጠን። ያ ድምጽ የተፈጠረው ድምጽ መልእክቱ ምንድነው የሚለውን? በጆሮአችን አዳምጠን ትርጉም መስጠት ማለት ነው። ለምሳሌ የሚፈጠረው ድምጽ ሁሉ ምናልባትም እንግዲህ ትርጉም ላይኖረው ይችል ይሆናል ስለዚህ ማዳመጥ ስንል ምን ማለታችን ነው? ተገቢውን ትኩረት በመስጠት ለሚነገረው ነገር ማለት ነው። ያ የሚነገረው ነገር ምንድነው በማለት? ተገቢውን ትኩረት ለዚያ ነገር ለዚያ ለምንሰማው ድምጽ። ትኩረት በመስጠት ማለት ነው። የሰማነውን ወይም የሰማነውን ነገር ማስተዋል መረዳት እና ለሚሰማው ድምጽም ትርጉም መስጠት መቻል ማለት ነው። ያ ማለት። ትርጉሙን በትኩረት አዳምጠን ማለት ድምጹን በትኩረት አዳምጠን ከዚያ በኋላ እንደዚህ ለተፈጠረው ድምጽ ማለት ነው። ምናልባትም መልስ የሚሸው አይነት ጥያቄ የያዘለ ድምጽ ከሆነ ለዚያ ለዚያ ጥያቄ መልስ ለመስጠት። ወይም ደግሞ ትእዛዛዊ አረፍተ ነገርም ከሆነ ትእዛዙን በትክክል ተረድቶ እና የዚያን መልእክት ተረድቶ ቀጥታ ተግባራዊ ለማድረግ ይመች ዘንዳ የግዴታ የድምጹን መልእክት። ትኩረት ሰጥቶ በማዳመጥ ለዚያ ለተፈጠረ ወይም ለምንሰማው ወይም ላዳመጥነው ድምጽ ይኸው ልዩ የሆነ እንግዲህ መልስ መስጠት መቻል አለብን ማለት ነው። ስለዚህ ማዳመጥ ስንል እንግዲህ የሆነ ድምጽ ተፈጥሯል ያንን የተፈጠረ ድምጽ ደግሞ። ምናልባትም እንግዲህ ዝም ብሎ በተፈጥሮ ነገሮቹ ከነገሮቹ ጋር ሲጋጩ የተፈጠረ ድምጽ ሊሆን ይችላል። ወይም ደግሞ በሆነ አካል የሆነ ትእዛዛዊ የአረፍተ ነገር እየተላለፈ ሊሆን ይችላል። ወይም ደግሞ እንግዲህ ያ የተፈጠረው ድምጽ ማለት ነው። ዝም ብሎ ናቹራሊ በተፈጥሮ ሊሆን ይችላል ማለት ነው። ለምሳሌ ምንድነው ለምሳሌ? በሰማይ ላይ የሁለት የተለያዩ የአየር ፀባይ ያላቸው ደመናዎች ይንቀሳቀሳሉ እነዚህ ደመናዎች ሲንቀሳቀሱ ማለት ነው። ደረቁ አየር እና ቅዝቃዜው አየር ይንቀሳቀሳሉ በሁለቱ በተቃራኒ አቅጣጫ ሲንቀሳቀሱ ምንድነው ሊፈጠር የሚችለው ፍሪክሽን ፎርስ እዚያ ጋር ይፈጠራል ስለዚህ የፍሪክሽን ፎርስ ምንድነው? አንድም ብልጭታ ይፈጥራል ሁለቱም ደግሞ ምንድነው ነጎድጓድ ድምጽ ይፈጥራል። ስለዚህ ያ ነጎድጓድ ማለት ምንድነው? ለእኛ ድምጽ ሆኖ ብርሃኑ በአይናችን እንለየዋለን ነጎድጓዱ ደግሞ ምንድነው? በድምፃችን እሰማዋለን ስለዚህ ያነ ጎርጓር ተፈጠረ ማለት ምናልባትም በዚህ አቅጣጫ ከሆነ በዚያ ነጎድጓድ ምክንያት እንግዲህ ችግር እንዳይደርስብን። ያንን ነጎርጓል በደንብ ትኩረት ሰጠተን ካዳመጥን በኋላ በቃ ከዚህ አዳጋ ለመዳን መሮጥ እንችላለን ማለት ነው። ወይም ደግሞ አሁን ለምሳሌ? እኛ እየተጓዝን እያለን እየተጓዝን እያለን የምንሄድበት የመንገድ አቅጣጫ እኛን ወደ አዳጋ የሚጥል ከሆነና ምናልባትም ከርቀት የሆነ ሰው ስማችንን ሳያውቅ አላንተ በሱ በኩል የምትሄደው ሰውዬ ብሎ ጮክ ብሎ እየተጣራ። ተመለስ ተመለስ በህይወትህ ላይ አዳጋ የሚያደርስ ነገር እዚያ ጋር አለ። ብሎ እንደዚህ አይነት መልእክት አዝል ትእዛዛዊ የሆነ አረፍተ ነገር። የፈጠረ ድምጽን ልንሰማ እንችላለን። ከዚያ በኋላ ለዚህ ለተፈጠረ ድምጽ ምንድነው ያለን ብለን ትኩረት ሰጠን በማዳመጥ ማለት ነው። ምንድነው ችግሩ? በዚህ ብሄድ ምናምን የሚሉ ሌላ መጠየቆችን ሰፋ አድርገን ማለት በጥልቀት ነው ስለ ነገሩ ማወቅ ከፈለግን ማለት ነው። ከተረዳን በኋላ እንግዲህ ምንድነው ህይወታችን አዳጋ ውስጥ ከመግባት እንድናለን ማለት ነው። ያ ማለት ምንድነው? የተፈጠረውን ድምጽ ማለትም ሰውየው የሰጠንን ትእዛዝ በትክክል ድምጹን ትኩረት ሰጠን በማዳመጥና ለዚያ ድምጽ ደግሞ ትርጉም በመስጠትና እኛን ለችግር ከሚያደርገን ነገር እንደገና ተመልሰን ቅድመ ጥንቃቄ እንድናደርግ እየጋበዘን ነው ማለት ነው። ስለዚህ ማዳመጥ ሲባል ለምሳሌ አሁን ተማሪዎቹ ክላስ ውስጥ ማለት ነው። መምህሩ ሲያስተምር እነሱ በተመስጦ ትኩረት ሰጥተው መምህሩን ማዳመጥ አለባቸው። እንግዲህ ትኩረት ሰጥተው መምህሩን የማያዳምጡ ከሆነ መምሩ የሚናገረውን ነገር። ከመስማት ውጭ ወደ ትርጉም ወደ አለው ነገር አልቀየሩትም ማለት ነው። መስማትና ማዳመጥ ፍጹም ይለያያል። ያ ማለት። መስማት ማለት ትርጉሙን ዝም ብሎ ድምፁን ሰማው እንጂ ምን ማለት እንደሆነ በቃ በትክክል ትርጓሜውን ትኩረት አልሰጠውም ማለት ነው። ስለዚህ ትኩረት ሰጥቶ አዳምጦ ከዚያ በኋላ የተነገረው ለምን? ተነገረ ለምን? ሆነ እንዴት? ሆነ የሚለውን ትንታኔ ካወቀ በኋላ በዚያ ነገር ቢጠየቅ ብቁ ይሆናል

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ቃለ መጠይቁ ምን? ይላል ቀይ ይላል ቀይ እንግዲህ ስናየው ቀለም ነው። የቀለም አይነትን የሚገልጽ ነው። ቀይ ምንድን? ስለዚህ ቀይ ብለና የሆነ ስም ነገር ነው የምንፈልግ ማለት ነው። ስለዚህ ተቀይ በኋላ የምንፈልገው ነገር ስም እስከሆነ ድረስ ቀይ የሚለው ፊደል በቋንቋችን በየትኛውም ቋንቋ ይሁን ምንድነው? በየትኛውም አረፍተ ነገር ሲገባ። በአረፍተ ነገር ውስጥ ያለው መዋቅር የስም ገላጭ ሆኖ ነው የሚገኘው ማለት ነው። ስለዚህ በየትኛውም ቋንቋ ሰዋሰዋዊ ዘዬ ቀይ የሚለው ቃል ሲገባ ማለት ነው። ምናልባት ቀይ የሚለው እንግዲህ በተለያየ ቋንቋ የተለያየ ጥሪ ሊኖረው ስያሜ ሊኖረው ይችላል። ለምሳሌ በፈረንጅ በእንግሊዝኛ ማለት ነው ሬድ የሚለውን የእንግሊዘኛ ተመሳሳይ ትርጉሙን ይዞ ይመጣል ማለት ነው። በሌሎችም ቋንቋ እንግዲህ ራሱ ሊቻል ይኖራል ዞሮ ዞሮ ግን ምንድነው? በየትኛውም አረፍተ ነገር ሲገባ ይሄ ቃል ማለት ነው። ምንድነው? በአረፍተ ነገር ውስጥ የሚኖረው መዋቅር የስም ገላጭ ይሆናል ማለት ነው። ለምሳሌ ቀይ በሬ ልንል እንችላለን ቀይ ወረቀት ልንል እንችላለን ቀይ ቀይ ምንድን? ቀይ ብለነው የሆነ ስም ነው የምንፈልግ ማለት ነው። ለምሳሌ ቀይ ኮምፒውተር ቀይ ወረቀት ቀይ ሽመል ቀይ እያና ጠረጴዛ እያልነ ብዙ አይነት ነገሮችን አሁን ጠረጴዛም ንበለውእ ወረቀትም እንበለው ወይም ደግሞ እንግዲህ ዱላም እንበለው። ቀይ ብለን ለምንድነው ቀይ ብረት ብንል አሁን ለምሳሌ ብረቱ በቀይ ቀለም የተቀባ ማለት ነው። ቀይ ኮምፒውተር የምንልም ኮምፒውተሮቹ እንግዲህ ቀለማቸው ስናየው ከለራቸው ማለት ነው ቀለማቸው ቀይ የሆነ ማለት ነው። ወረቀቱም እንደዚሁ በቀይ ቀለም ፕሪንት የተደረገ ወረቀት እያልን ነው ማለት ነው። እና ቀይ የሚለውን በዋናነት ምንድነው? የስም ገላጭ የሆነ በየትኛውም አረፍተ ነገር ሲገባ ማለት ነው መዋቅሩ ወይም ደግሞ ጠቀሜታው ወይም አገልግሎቱ የስም ገላጭ ሆኖ ይመጣል ማለት ነው። እና ቀይ እንግዲህ በዋናነት ከመሰረታዊ ቀለሞች አንዱ ነው እንግዲህ ከመሰረታዊ ቀለም የሚባሉት እንደ ቀይ ነጭ እንደሚባሉት ማለት ነው ከእነሱ ውስጥ መሰረታዊ ሆኖ ያለ አንድ ቀለም ነው ማለት ነው። ደም የሚመስል መልክ አለው። ወይም ደግሞ እንደ እሳት የሆነ አሁን ደም እና እንግዲህ እሳት በየትኛውም አለም ቢሆን ማለት ነው። ቀለማቸው ወይም ደግሞ እይታቸው አንድ አይነት ነው ያ ምንድነው ቀይ ይባላል ማለት ነው። ስለዚህ ምንድነው? ቀይ ደግሞ ብዙ ጊዜ እንደው የአደጋ ምልክት ነው ይባላል። ለምሳሌ እንግዲህ አንድ ሰው ምንም ቋንቋ የማይችል ሰው የሆነ ሀገር ቢሄድ እና በቀይ በቀይ ምልክት የተጻፈ ነገር ቢያይ እዚያ አካባቢ ላይ የሆነ አዳጋ ነገር እንዳለ ይረዳል ማለት ነው። እና ቀይ ቀለም ብዙ ጊዜ ያደጋ አምልክት ሆኖ ያው ይገለጻል ወይም ደግሞ ይታወቃል አለም አቀፋዊ ቋንቋ ነው ማለት ነው። ይሄ ቢጫ አሁን ለምሳሌ ቢጫ ማስጠንቀቂያ እንደሆነ ሁሉ ቀይ ደግሞ በጣም የከፍተኛ በከፍተኛ ደረጃ ያለ ለማስጠንቀቂያነት የሚገለጽ ቀለም ነው ማለት ነው። ለምሳሌ ቀይ ብዙ ጊዜ ቀይ ነገር በመንገዳችን ላይ ስናገኝ ጉዞ እየተጓዝን እያለናል ለምሳሌ ቀይ በቀይ ቀለም የተቀመጠ የተቀመጠ ታፔላና እንዲሁም የጥያቄ ምልክት ሊኖርበት ይችላል። እንደዚህ አሁኑ ካገኘነ ምናልባትም አሽከርካሪዎች እዚህ ይሄ መንገድ ከዚህ በኋላ ያለው መንገድ እንግዲህ ለመኪና መገልበጥ ሊሆን ይችላል ወይም ደግሞ እንግዲህ በተለያዩ ተፈጥሮ የሚሆን ሰው ሰራሽ ችግሮች ሊሆን ይችላል። ለጉዞው ለእንቅስቃሴው አዳጋ ስለሆነ ጥንቃቄ አድርግ ከበድ ያለ ጥልቅ የሆነ ጥንቃቄ አድርገህ ተንቀሳቀስ ለማለት ነው ማለት ነው። ወይም ደግሞ ለምሳሌ አሁን ምንድነው? ኤሌክትሪክ ሀይል ኤሌክትሪክ ሀይል ለምሳሌ እንግዲህ ብንናቀው ያው ኤሌክትሪክ እንግዲህ ሰው ላይ ምን አይነት ጉዳት እንደሚያደርስ እናውቃለን። እንግዲህ ይሄ ኤሌክትሪክ ሀይል በሚመነጭበት አካባቢ የሰው ልጅ ብሎ እንግዲህ ምናልባትም ባለማወቅ ሊሆን ይችላል ያንን መስመር በመንካት እንግዲህ ህይወቱን እንዳያጣ ማለት ነው። እዚያ የኤሌክትሪክ ሀይል ባለበት አካባቢ የቀይ ምልክት ይደረጋል ያ ማለት። ይህንን ነገር እንዳትነካ ይሄን ከነካህ በህይወትህ እርምጃ ይወሰድብሃል ኤሌክትሪክ ሀይሉ ይገድልሃል። ተብሎ ያንን ለመግለጽ ወይም ደግሞ ይህንን ሀሳብ ለማንፀባረቅ ሲባል ማለት ነው። እንደዚህ አይነት ለህይወት አደጋ በሆኑ አካባቢዎች ላይ ቀይ ምልክት ይቀመጣል ማለት ነው። ያ ማለት ይሄ አካባቢ ለህይወትህ ችግር ነውና ቅድመ ጥንቃቄ አድርግ ወይም ደግሞ ከሚያውቅ ሰው ጋራ ተንቀሳቀስ ለማለት ማለት ነው የምልክት የሚደረገው። ወይም ለምሳሌ አሁን እንግዲህ ለምሳሌ አንዳንድ ሰዎች ቤታቸውን ሲሰሩ ዳንጅረስ በጥራቸው ላይ ያደርጋሉ ያ ማለት ያንን ሌባ ሌሰርቅ ሲሄድ ያንን ሲነካው ቀጥታ

እሺ አመሰግናለሁ እንግዲህ አሁንም ቢሆን በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ ማለት ነው። ማብራሪያ የምሰጥ ይሆናል አሁን ወደ ቃለ መጠይቁ። ከሰአት ይላል ከሰአት ማለት እንግዲህ ሰዓት የሚለው ላይ ከ የምትለዋ ፊደል አብራ ተጨምራ ከሰአት ሲል ምንድነው? የጊዜ ቅደም ተከተሉን እንግዲህ ከሰአት የምንለው ከስድስት ሰዓት በኋላ ያለውን ማለት ነው ወይም ደግሞ ስድስት ሰዓት አካባቢ ላይ ያለውን የጊዜ ሁኔታ የሚያጠይቅ ይሆናል ማለት ነው። እና እንግዲህ ከሰአት ስንል ብዙ ጊዜ ምንድነው? ሰዎቹ ስራ ሊያስፈጽሙ ይፈልጉ ይሆናል ወይም ደግሞ ስራ እንዲሰራላቸው ሊፈልጉ ይችላሉ ከዛ በዚያ ሰዓት ላይ ስራውን መስራት ካልተቻለ ምን ይባላል ማለት ነው። ይሄንን ስራ ከሰአት ልስራልህ ለማለት ምን ምን ይላሉ ማለት ነው። ከሰአት ከሰአት ናህ ከሰአት። ብትመጣ ይሄን ጉዳይ እፈጽምልሃለሁ ለማለት ማለትም ከምሳ በኋላ ለማለት ነው ማለት ነው። ከሰአት ሲል እንግዲህ ከምሳ ሰዓት በኋላ ለማለት ይሆናል ማለት ነው። ያም ማለት እንግዲህ በዋናነት ከስድስት ሰዓት የምሮ እስከ ምሽቱ ድረስ ያለውን ሰዓት ነው እንደ አጠቃላይ የሚያመለክተን ማለት ነው። እና ከሰአት ሲል የጊዜ እርዝማኔው እንደው በዋናነት ከስድስት ሰዓት ከምሳ ሰዓት ጀምሮ እስከ ምሽት ድረስ ያለውን የጊዜ ርዘማኔ የሚያካትትና በዚህ ሰዓት በዚህ ጊዜ ውስጥ እንዲሰራ የተፈለገውን ሰዓት ስራ ነው። እንግዲህ ከሰአት የምንለው ማለት ነው። ለምሳሌ አሁን እንግዲህ አንድ ቢሮ ላይ የሚሰራ ሰው አለ እዚያ ቢሮ ላይ እንግዲህ ከዚያ በዚያ ቢሮ ላይ ማግኘት አገልግሎት ሊያገኙ የፈለጉ ብዙ ሰዎች እንግዲህ ይሰለፋሉ ማለት ነው። ተሰልፈው እንግዲህ ላይ እንደየችግራቸው ማለት ነው መፍትሄ ለማግኘት እዚያ ተሰልፈው ይጠብቃሉ ከዚያ በኋላ ምናልባትም ተራቸው አልደርስ ሊልና ምሳ እስከ ምሳ ሰዓት ምሳቸው ላይ ማነው ተራቸው ላይደርስ ይችላል። ስለዚህ ሲጠብቁ ሲጠብቁ ውለው ማለት ነው ከዚያ ምሳ ሰዓት ሲደርስ ምንድነው ሚባሉ? እናንተ እስካሁን ድረስ እንግዲህ ተራ ያልደረሳችሁ ከሰአት ይባላሉ ማለት ነው። ያ ማለት እንግዲህ ችግራችሁን የምትነግሩኝና ለችግራችሁ መፍትሄ የምሰጣችሁ ቀጠሮአችን ከምሳ ሰዓት በኋላ ከሰአት ይሁን ማለት። ምሳ በልቼ እንደመጣሁኝ ስምንት ሰዓት ጀምሮ እንግዲህ ከስር እስከምወጣ እስከምሽቱ ድረስ የእናንተን ችግር በማየት ለዚያ መፍትሄ የምሰጥበት የእናንተን ጉዳይ የማይበት የምመረምርበት ወይም ደግሞ መፍትሄ የምሰጥበት ጊዜውና እቅዴ ተሳዓት ነው። አሁን አልቻልኩም አልደረሰላችሁም እና ምሳ በልቼ ልምጣ ለማለት ብሎ የተገለጸ ሀሳብ ነው ማለት ነው። እና ብዙ ጊዜ ምንድነው? በተለይ ይሄ ስራ ሲበዛ በእያንዳንዱ ቢሮ እንግዲህ ያለነው እንዲህ አይነት ችግር ማለት ነው። ምንድነው ቀጠሮ ከሰአት ይሰጣል ማለት ነው ጠዋት ላይ መድረስ አልችል ሲል ማለት ነው። ይሄም የሚሆነው ምንድነው? በዚህ ቢሮ ውስጥ እንግዲህ የተገልጋዮች ብዛት እንግዲህ ከአቅም በላይ ከመሆን አንፃር ነው። ያ ማለት ለምሳሌ አንድ ሰው ለብዙ ሰዎች እንግዲህ የተለያየ ችግራቸውን ይዘው ይመጡና ተራ ተራ ይይዛሉ ማለት ነው። በመጡበት የጊዜ ቅደም ተከተል ተራ ይዛሉ በዚህ ተራቸው መሰረት እየገቡ እንግዲህ የሚመለከተው አካል ጉዳያቸውን ያቀርባሉ ለሚመለከተው አካል ማለት ነው። ከዚያ ጉዳያቸውን ያ በሃላፊነት የተቀመጠው ቢሮ የተቀመጠው ሰው ማለት ነው ጉዳያቸውን እያንዳንዳቸውን ሰዎች ጉዳያቸውን ያይና መርምሮ ለምን ተፈጠረ እንዴት ተፈጠረ ማን ፈጠረው በሚል እንግዲህ ያንን ችግር ማለት ነው። ከዚያ በኋላ ችግሩን እንግዲህ በትክክል አዳምጦ ከተረዳ በኋላ የራሱን ውሳኔ ሰጪ እሱ እስከሆነ ድረስ ውሳኔ እየሰጠ መፍትሄ እየሰጠ መፍትሄ እየሰጠ። እንዴት ከዚያ ችግር ውስጥ መውጣት እንደሚችሉ ደንበኞችን ወይም ደግሞ ተገልጋዮችን መፍትሄ እየሰጠ ይሸኛል ማለት ነው። ስለዚህ እጅግ በጣም ብዙ አገልግሎት ፈላጊ ሰዎች ተሰልፈው ከሆነ በዚያ ጊዜ ውስጥ እንግዲህ ከጠዋት ሁለት ሰዓት ጀምሮ እስከ ስድስት ሰዓት ባለው የጊዜ እርዝማኔ ወይም ደግሞ የአገልግሎት ጊዜ ውስጥ ምንም እንትን ማለት ደንበኞችን ወይም ተገልጋዮቹን ማስተናገድ ካልቻለ ስድስት ሰዓት ምሳ ሲወጣ ማለት ነው። እነዚህን ሰዎች ምን ይላቸዋል ማለት ነው። እናንተ ጉዳያችሁን የምትገልጹልኝ ወይም ደግሞ መፍትሄ የምታገኙት ወይም ከእናንተ ጋር የምወያየው እንግዲህ ችግራችሁን የምታቀርቡልኝ ከሰአት ይላቸዋል ማለት ነው። ከሰአት ነው ይላቸዋል ያ ማለት ምንድነው? ምሳ በልቼ ከመጣሁ በኋላ ከስምንት ሰዓት ጀምሮ እስከ ከስራ እስከሚወጣበት እስከ አስራ አንድ ሰዓት ተኩል እያለ ቀጠሮ እየሰጣቸው ነው ማለት ነው። እና እንግዲህ በዚህ ልክ ነው ከሰአት የሚለው ቃል ላይ ያለኝ ጠቅላላ ሀሳብ። ዳግም ደግሞ እንግዲህ በተለያዩ ርዕሰ ጉዳዮች ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን በማለት በዚህ እሰናበታለሁኝ አመሰግናለሁ። ታንኪው

እሺ አመሰግናለሁ በመጀመሪያ ወደ ትንታኔው ከመሄዴ በፊት ማለት ነው። በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ለቃለመጠይቁ የመልስ ትንታኔ። የምሰጥ ይሆናል ማለት ነው ስለዚህ ቃለመጠይቁን አነባለሁኝ። ስልጠና ይላል ስልጠና ስልጠና ስንል ምን ማለታችን ነው? ስንት አይነት ስልጠና አለ የሚሉትንና። የስልጠና ጠቀሜታን በዚሁ እንግዲህ በይቺ ደቂቃ ውስጥ ትንታኔ ወይም ማብራሪያ የምትሰጥ ይሆናል። እና አሁን ወደ ትንታኔው ስልጠና ስንል ምን ማለታችን ነው? ስለ አንድ የርዕሰ ጉዳይ እንግዲህ በአንድ ርዕሰ ጉዳይ ላይ ጥልቅ የሆነ እውቀት ያለው ሰው ይኖራል። ወይም ደግሞ እንግዲህ በዚህ እርሰ ጉዳይ ላይ በጣም የተለየ ልምድ ያለው ሰው ማለት ነው። ለሌሎቹ ያንን ልምዱን ለማካፈል ወይም ደግሞ ለማጋራት ሲባል እንግዲህ ፕሮግራሞች ይዘጋጁና ማለት። ስልጠናው የሚሰጥበት ቦታ ተዘጋጅቶ እንደዚሁም ደግሞ ስልጠናው የሚሰጥበትን ጊዜ ተወስኖ እንደገና ደግሞ ያንን ስልጠና የሚወስዱ ሰዎች እነማን እነማን እንደሆኑ እነዚህ ሁሉ እንግዲህ በእቅድ ከተረቀ ከተረቀቀ በኋላ። እንግዲህ እንደአስፈላጊነቱ ማለት ነው ያ ስልጠና ለሚያስፈልጋቸው ሰዎች። በዚህ ልክ እቅድ ተዘጋጅቶ ምንድን ማለት ነው ስልጠነውን? በዚያ ነገ በዚያ ርዕሰ ጉዳይ ላይ ብቁ ብቁ እውቅና ያለው ሰው ስልጠናውን እንግዲህ መስጠት ይጀምራል ማለት ነው። ምንአልባት ስልጠናውን አንድም በተግባር የሚታይ ነገር ሊሆን ይችላል በተግባር የሚያሳያቸው ነገር ሊሆን ይችላል። ወይም ደግሞ እንግዲህ ስልጠናው ምናልባትም ዝም ብሎ በቃል በቃል በማብራራት ብቻ ሊሆን ይችላል በትምህርት ማለት ነው። ስለዚህ ዙሮ ዙሮ እንግዲህ በዚያ እርሰ ጉዳይ ላይ እንግዲህ በዚህ ጥልቅ የሆነ እውቀት ያለው ሰው። ምንድነው የራሱን ልምድ የራሱን እውቀት ለሌሎቹ በማጋራት የሚሰጥ የትምህርት አይነት ነው ማለት ነው። ስለዚህ ጠቅለል ስናደርገው ምን ማለት ነው? ስልጠና የአንድን ግለሰብ እውቀት ወይም ደግሞ ክህሎት ወይም ደግሞ አመለካከት ወይም አፈጻጸሙን ማለት ነው ይሄ አንድን ስራ ስለአንድ ርዕሰ ጉዳይ። ያለውን አመለካከት አፈጻጸም ወይም ደግሞ እውቀቱን ወይም ደግሞ ክህሎቱን። በተወሰነ ሙያ ወይም ደግሞ በአንድ ርዕሰ ጉዳይ ላይ ሊሆን ይችላል። ወይም ደግሞ በአንድ ተግባር ላይ ለምሳሌ የጣውላ የጣውላ አሰነጣጠቅ። ስልጠና ሊሆን ይችላል ወይም ደግሞ የብረት ብየዳ ስልጠና ሊሆን ይችላል። ወይም ደግሞ እንግዲህ ብቻ በተለያየ ርዕሰ ጉዳይ ላይ ወይም ተግባር ላይ ማለት ነው። ያንን እንዴት እንደሚሰራ በምን አይነት ሁኔታ ስለ አሰራሩ ስለ አፈጻጸሙ። እንግዲህ እያንዳንዱን ነገር ግልጽ በሆነ መልኩ ማስረዳት የሚችል ወይም ደግሞ እንዴት አድርገን እንጠቀመው በሚል ሁኔታ ላይ እንግዲህ ልዩ የሆነ ክህሎትን የ ለሌሎቹ የማጋራት የማጋራት ወይም ደግሞ የማሰልጠን ሂደት ነው ማለት ነው። ስልጠና ስንል የማስተማር ወይም ደግሞ ሀሳቡን ለሌሎቹ የማጋራት ወይም ሂደት ይሆናል ማለት ነው። ስልጠና ስንል ይህም ደግሞ አዳዲስ ቴክኒኮችን ወይም ደግሞ ማስተማር አቅም መገንባትን እና የስራ አፈጻጸም ውጤታማ ማድረግን ሁሉ ሁሉንም እንግዲህ አሟልቶ ይይዛል ማለት ነው። ስለዚህ ስልጠና ስንል ቅድም በገለፅኩት መልኩም ይሁን እንደዚሁም ደግሞ በሌላ መልኩ ስልጠና ስልን አሁን ለምሳሌ የሶፍትዌር ስልጠና ሊሆን ይችላል። ወይም ደግሞ ለምሳሌ ሰዎቹ ሽመና ስራ በጣም የሽመና ስራ የሚችሉ ሰዎች አሉ። እንደዚህ የሽመና ስራ የሚችሉ ሰዎች ደግሞ ምናልባትም ስራውን እየፈለጉ ነገር ግን እንዴት እንደሚሰራ። መስሪያ ማሽኑ ምናምን ምን እውቅና የሌላቸው ሰዎች። መስራት ፈልገው እውቀቱ ስለሌላቸው ስልጠና እንዲሰጣቸው በሙያ ያላቸውን ሰዎች ይጠይቃሉ ማለት ነው። በዚህን ጊዜ ምንድነው? በዚህ ስራ ብዙ ህይወታቸውን ያሳልፉ ወይም ደግሞ በዚህ የስራ መስክ ማለት ነው ጥልቅ የሆነ ስራ ወይም ደግሞ ክህሎት ያላቸው ሰዎች። ይሄን ስራ ለማያውቁት ሰዎች እንግዲህ በተግባር ማለት ነው እንዴት እንደሚሰራ እንዴት እንዴት እንደሚደረግ ምን ምን ነገር ያንን ስራ ለመስራት እንደሚያስፈልግ። በተግባር ወስደው ስራ ቦታቸው ላይ በማሳየት እና እንዴት እንደት እየሆነ እንደሚሰራም። በአይናቸው እያዩ እንዲረዱትና ከዚያ በኋላ ነገ ወጥተው በዚያ ስራ ላይ ተሰማርተው የራሳቸውን አቅም የሚያጎለብቱበት የገቢ ምንጫቸውን የሚያዳብሩበት እንግዲህ አንዱ የተግባር ስልጠና ይሆናል ማለት ነው። ቅድም እንደገለፅኩትኝ ስልጠና ሲባል የተግባር ስልጠና አለ እንደዚሁም ደግሞ ዝም ብሎ በቃል ደረጃ ዝም ብሎ ክላስ ውስጥ የሚሰጥ ስልጠና አለ ማለት ነው። ወይም ደግሞ ዝም ብሎ አሁን እንግዲህ የሆነ አደባባይ የሆነ ቦታ ላይ ቁጭ አድርጎ ስልጠናውን የፈለጉትን ሰዎች ዝም ብሎ በወሬ ማለት ፖለቲካዊ ስልጠና ሊሆን ይችላል። አይታወቅም እንግዲህ ፖለቲካዊ ስልጠና ስንል ስለ አንድ ርዕሰ ጉዳይ አፈጻጸም ወይም ደግሞ እንዴት እንስራው መቼ እንስራው የሚል ዝም ብሎ። መድረክ ላይ ወጥቶ ስልጠና ሊሰጥ ይችላል። እና በዚህ መልክ ስልጠና የተግባር

እሺ አመሰግናለሁ አሁንም እንደተለመደው በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ደግሞ ማብራሪያ እሰጣለሁ ማለት ነው። ወደ ቃለ መጠይቁ ማስተዋወቂያ ይላል ደስ ሚል ቃል ነው እንግዲህ ማስተዋወቂያ የሚለውን ቃል እንዲሁ ስናየው። ምንድነው? ከቢዝነስ ጋር የተያያዘ ቃል ነው። ማለትም ቢዝነስ ስል እንግዲህ ሰዎቹ የሆነ ምርት ሊያመርቱ ይችላሉ የሆነ ፋብሪካ ሊከፍቱ ይችላሉ ወይም ደግሞ የሆነ ማህበረሰብ አገልግሎት ለማህበረሰቡ አገልግሎት የሚሰጥ የተለያዩ ድርጅቶችን ሊከፍቱ ይችላሉ። ወይም ለምሳሌ ሆስፒታል ሊሆን ይችላል ወይም ደግሞ ይቅርታ ሆስፒታል ሊሆን ይችላል ወይም ደግሞ ጤና ጣቢያ ሊሆን ይችላል ወይም ደግሞ እንግዲህ የተለያዩ የኢንዱስትሪ ምርቶችን አምጥተው የሚያከፋፍሉበት ትልቅ የሆነ አከፋፋይ ድርጅትም ሊከፍቱ ይችላሉ ወይም ደግሞ የጫማ ፋፍሪካ ሊሆን ይችላል ወይም ደግሞ እንግዲህ እንደአስፈላጊነቱ ሰው የሚፈልገውን አይነት ምርት የሚያመርቱ ሰዎች ማለት ነው። እዚያ ምርት ላይ ተጠቃሚው እንዲጨምርላቸው ማለትም የዚያ ምርት ፍላጎት በተለያየ ማህበረሰብ ዘንዳ እንዲጨምር የምርቱ ፍላጎት እንዲጨምር ማለትም እንግዲህ ስለዚያ ምርት ምንነት። እንዴት እንደተሰራ ምን ምን አገልግሎት እንደሚሰጥ ለሰዎች ምን ያህል አስፈላጊ እንደሆነ። በጥናት ላይ ተመስርተው እንግዲህ የሆነ ፋፍሪካ ሊከፍቱ ይችላሉ። ወይም ደግሞ የሆነ ድርጅት ሊያቋቁሙ ይችላሉ ዙሮ ዙሮ። እንግዲህ ያ የሚያቋቁሙት ድርጅት ማለት ነው ማህ በአካባቢው ያለውን ማህበረሰብ በአንድም በሌላም ሊጠቅም የሚችል ነገር ነው መሆን ያለበት። ያም የማህበረሰቡን ጤና በማስጠበቅ በኩል ሊሆን ይችላል። ወይም ደግሞ ለማህበረሰቡ የሚያስፈልጉት እንግዲህ ግብአቶች አሉት እነዚያን ግብአቶችን እንዲያሟላ የተቋቋመ ድርጅት ሊሆን ይችላል። ለምሳሌ አሁን እንግዲህ ከተማዎቹ እየተስፋፉ እየተስፋፉ ሲሄዱ ምንድነው? ቤት እንግዲህ ይገነባል ቤት ሲገነባ ምናልባትም እንግዲህ ለቤት መገንቢያ አስፈላጊ ነገሮች አሉ እንደ ሲሚንቶ። እንደ ብሎኬት ወይም ደግሞ የግንባታ ድንጋዮች ወይም ደግሞ ሌላ እንግዲህ የተለያዩ የጣራ አይነቶችም ይኖራሉ። ስለዚህ ከእነዚህ መሰረታዊ ነገሮች ውስጥ ለምሳሌ የብሮክ የብሎኬት ማምረቻ ፋፍሪካ እንግዲህ እንደ አስፈላጊነቱ ቤቶቹ በብዛት እየተገነቡ ባሉበት አካባቢ የሆነ ሰው እንግዲህ የማህበረሰቡን ፍላጎት አይቶ እዚያ እንግዲህ የብሎኬት ማምረቻ ፋፍሪካ ሊከፍት ይችላል ማለት ነው። ከዚያ ምንድነው ሰዎቹ ምናልባትም እንግዲህ ይሄን ብሎኬት ከጣ በጣም ከርቀት ቦታ በውድ ዋጋ የሚያመጡት ከሆነ ከዚያ ያላስፈላጊ ጊዜ የሚያባክኑትን ጊዜ ለመቀነስ እንደዚሁም ደግሞ ተጨማሪ የትራንስፖርት እና የማቴሪያል ግዢ የሚያደርጉበትን ያላስፈላጊ ወጪ በመቀነስ መልኩ እና እንደዚሁም ምናልባትም በጥራቱ ብሎኬቱ በጥራቱ የተሻለ ጥንካሬ ያለው አድርጎ በማምረት ማለት ነው። በቀላሉ በአካባቢው በዚያ ቤቶቹ እየተሰሩ ባሉበት አካባቢ ይሄን ፋ ፋፍሪካ ይከፍትና ማለትም የብሎኬት ማምረቻ ፋፍሪካ ይከፍትና ማለት ነው። እንግዲህ ማህበረሰቡ ይህንን ምርት ተጠቃሚ እንዲሆን ምንድን ያደርጋል ማለት ነው። ለማህበረሰቡ የማስተዋወቅ ስራ ይሰራል ማለት ነው። ማለት ምንድነው? በሌላ አገላለጽ በኢንግሊዝኛው አድቨርታይዝድ አድቨርታይዚንግ ማለት ነው። ወይ ደ ወይም ደግሞ ምንድነው? ፕሮሞሽን ስራ ይሰራል ማለት ነው። ስለዚህ ያመረተውን ምርት በአጭር ጊዜ ውስጥ በብዛት እንግዲህ ማለት ነው ይሄንን ምርት እንዲጠቀምለት እንዲገዛው ለማህበረሰቡ የመቀስቀስ ማህበረሰቡን የማሳወቅ ማህበረሰቡን በምን ደረጃ እያመረተ መቼም ምን ምን አይነት ምርት እያመረተ በምን ጊዜ እንደዚሁም ደግሞ በምን አይነት ሁኔታ እያመረታቸው እና እስከምን ድረስ ተደራሽ ሊያደርግ እንደሚችል ማለት ነው። ለማህበረሰቡ ያው እንግዲህ የማስተዋወቅ ስራ ይሰራል ማለት ነው። እና ማስተዋወቅ ሲባል በዚህ ልክ ነው የሚያመርታቸው ምርቶች ለተጠቃሚዎች እንግዲህ መግለጫ መስጠት ማለት ነው። ወይም ደግሞ ትንታኔ መስጠት ወይም ማብራሪያ መስጠት ማለት ነው። እዚህ ቦታ ላይ በዚ እንደዚህ ደረጃ በዚህን ያህል ጥራት እንግዲህ ይሄንን ምርት እያመረትኩላችሁ ስለሆነ እየመጣችሁ እንግዲህ እየገዛችሁ ተጠቀሙ በማለት የተለያዩ እንግዲህ የ ማነው? የማስተዋወቂያ ስራዎችን እየሰራ በቀላሉ በአጭር ጊዜ ውስጥ ብዙ ምርቶቹ እንዲሸጡለት እንደዚሁም ደግሞ በጎን ለጎን ደግሞ የገቢ መጠኑ እንዲጨምርለት ለማድረግ የሚነገር አገላለጽ ነው ማለት ነው። ስለዚህ ይህንን እንግዲህ የማስተዋወቂያ ስራ የሰሙ ሰዎች ሁሉ ስለዚህ ምርት ምንነት የት ቦታ እንደሚገኝ እንደዚሁም ደግሞ በምን አይነት ሁኔታ እየተመረተ በምን አይነት ጥራት እየተመረተ እንደሆነ። እንደዚሁም እንደ አጠቃላይ ስለዋጋው ሁሉ በቀላሉ አንድም ከዚህ ከማስተዋወቂያ ስራው ጋር በተያያዘ የሚረዱት ይኖራል የበለጠ ደግሞ ጥልቅ ማወቅ ከፈለጉ እቦታው በተሰጣቸው አቅጣጫ መሰረት እቦታው

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ምንድነው ቃለመጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለመጠይቁ የመልስ ማብራሪያ ወይም ደግሞ ትንታኔ የምንሰጥ ይሆናል ማለት ነው። ስለዚህ ቃለ መጠይቁ ምን ይላል? ወንበር ይላል። ኦ ደስ ይላል እንግዲህ ወንበር ምናልባት እንግዲህ ወንበር ማለት ምን ማለት ነው? ወንበር ስሪቶቹ ከምን ከምን ነው ከምን ከምን ሊሰራ ይችላል። እና የወንበር ዋና አገልግሎት ምንድነው? የሚሉትን እና ሌሎችንም እንግዲህ ርዕሰ ጉዳዮች እያነሳሁኝ በእነሱ ላይ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪው። እንግዲህ ወንበር ስንል ለመቀመጫነት የሚያገለግል የቤት እቃ ነው ማለት ነው። ምናልባትም እንግዲህ ይሄ ለሰው ልጆች መቀመጫነት የሚያገለግለው ወንበር ከተለያዩ አይነት ማቴሪያሎች ሊዘጋጅ ይችላል። ለምሳሌ ከብረት ሊዘጋጅ ይችላል እንደዚሁም ከጣውላ ከጣውላ ከጣውላ ማለት ነው። ማለት እንጨቱ በማሽን እንግዲህ ተሰንጥቆ ጣውላ ያ የተሰነጠቀው እንጨት ማለት ነው ጣውላ ይባላል። ከዚያ ያ ጣውላ ደግሞ እንግዲህ እንደአስፈላጊነቱ በወንበር መልኩ በባለሙያ ይቀረጽና ወንበር ሆኖ ሊያገለግል ለሰው ልጅ መቀመጫ ሆኖ ሊያገለግል ይችላል። ከብረትም ሊሰራ ይችላል እንግዲህ እንደአስፈላጊነቱ ደግሞ ከኮንፖርሳቱ እንለዋለን ምናልባት እንግዲህ ይሄ እንጨቶቹ ሲሰነጠቁ። ምንድነው በጣም ደቃቅ የሆኑ የእንጨቱ ሳጋቱራ ይፈጠራል። ያንን ሳጋቱራ የተለያዩ ኬሚካሎችን ይጠቀሙና መልሰው እንግዲህ እንደ ጣውላ እንደ ጣውላ አድርገው ይሰሯቸዋል። ስለዚህ እነዚህ ጣውላዎቹ ማለት ነው። በተለያየ ዲዛይን እየቀረጹ ሌዘር ማለት የእንስሳት ቆዳ በጣም የለሰለሰ የእንስሳት ቆዳ ሌዘር አለ። ያን በያን ያን ጣውላውን ማለት ነው። በዚያ በመሸፈን እንግዲህ የፕላስቲክ ጎማዎች ማነው የፕላስቲክ ወንበሮችም ሊሰሩ ይችላሉ። ወይም ደግሞ አሁን በገለጹት መልኩ። ከእንስሳት ቆዳ ወይም ደግሞ ከእንስሳት በፋፍሪካ ውስጥ ገብቶ ቆዳቸው ለስልሶ ከወጣ በኋላ። እንደአስፈላጊነቱ እንደ ወንበሩ አይነት እና ስታይል ተቀርጸው በዚያ ልክ እንግዲህ ከቆዳ ከእንስሳት ሌጦ የተዘጋጁ አይነት ወንበሮችም ሊሆኑ ይችላሉ። እና ስሪታቸው አንድም ከጣውላ ሊሆን ይችላል ሁለትም ከ እንስሳት ቆዳ ሊሆን ይችላል። በሌላ መልኩም እንግዲህ ከብረትም ሊሆን ይችላል። ወንበሮቹ የሚሰሩት እና ወንበሮቹ እንደዚሁ ከፕላስቲክም ሊሰሩ ይችላሉ ማለት ነው። የፕላስቲክ ወንበሮችም በዚሁ ልክ እንግዲህ እንደየ ስፊት አይነታቸው እና እንደዚሁም እንደየ ጥንካሬያቸው ዋጋቸው በዚያው ልክ የሚለያያ ቢሆንም። እንግዲህ የፕላስቲክም ይሁን የብረት ወንበርም ይሁን የፕላስቲክ ወንበር ወይም ደግሞ የጣውላው ወንበር ሁሉም ግን አገልግሎታቸው ምንድነው? ማለት ነው ለሰው ልጅ መቀመጫነት እቤት ውስጥ እቤት ውስጥ ማለት ነው። ለሰው ልጅ መቀመጫነት የሚያገለግሉ የቤት እቃዎች ናቸው ማለት ነው። ስለዚህ እነዚህ ወንበሮች ምናልባትም እንግዲህ ሁለት እግር ሊኖራቸው ይችላል ወይም ደግሞ አራት እግር ሊኖራቸው ይችላል ያው እንደየ ዲዛይናቸው ይለያያሉ። በዲዛይናቸው ስለዚህ በስሪ ይታቸውም እንግዲህ ስርየታቸው ቅድም ገልጨዋለሁ የተለያየ ስርየትም ወይም ደግሞ ከተለያየ አይነት ቁሳቁስ ሊዘጋጁ ይችላሉ ማለት ነው። ከዚያ በኋላ ደግሞ በሚሰጡት ለሰው ልጅ በሚሰጡት ምቾት ምናልባትም ተሽከርካሪ ወንበር ሊሆን ይችላል። ወይም ደግሞ የሆነ ቦታ ላይ ብቻ ቁጭ ውሎ እንግዲህ ለመቀመጫነት አገልግሎት የሚውል አይነት ወንበርም ሊሆን ይችላል ማለት ነው። እና እንግዲህ ምንድነው? ሰው ዝም ብሎ መሬት ላይ ከመቀመጥ ከፍ አድርጎ አሁን እንዲቀመጥ ከፍ ብሎ እንዲቀመጥ ወንበር እንግዲህ ይፈልጋል ማለት ነው። ስለዚህ ወንበርም አንዱ የቤት እቃ ይሆናል ማለት ነው። እና ወንበር በስርይቱ ቅድም ገልጫቸዋለሁ ከተለያዩ አይነት ማቴሪያሎች ሊዘጋጅ ይችላል። እንግዲህ ካለው ምቾት አንፃርም ደረቆ ወንበር እና ሶፋ ወንበር እየተባለ ማለት በፕላስቲክ ማነው? በዚህ በእንስሳት ቆዳ ጌጦ የተሸፈነ እንደዚሁም ተሽከርካሪ የሆነ እንደዚሁም ደግሞ ብቻ ከልዩ ልዩ ማተሪያሎች። እንግዲህ ለሰው ልጅ መቀመጫነት ወይም ደግሞ ማረፊያነት የሚያገለግል አንዱ እና ዋናው የቤት እቃ ይሆናል ማለት ነው። ምክንያቱም ብዙ ጊዜ እንግዲህ ቤታችን ስንሆን ማለት ነው ቁጭ ብለን ነው የምናሳልፈው። እንጂ ቤት ውስጥ ከገባን በኋላ መቼም እንግዲህ ቁጭ ብለን የሚሰራ ስራ ነው ልንሰራ የምንችል እንጂ ሌላ ስራ ልንሰራ አንችልምና። ቁጭ ስንል በቀላሉ እንግዲህ ምቾት እንዲሰማን የተለያዩ የወንበር አይነቶችን እንገዛለን ማለት ነው። ስለዚህ አንዱ የቤት እቃ ማን? ይሆናል ማለት ነው ወንበር ይሆናል ማለት ነው። እና ወንበር ምናልባትም እንደየሞዴሉ ይለያያል። አራት እና ከዚያ በላይ ሁለት እና ከዚያ በላይ እግር ይኖረዋል። ኢቭን እንደውም ሁለት ብቻ ይቅርና አንድ እግር ያለው ወንበር ራሱ አለ። አሁን ለምሳሌ ይሄ ተሽከርካሪ ወንበር የምንለው ምንድነው? አንድ እግር ነው ያለው። በአንድ እግሩ ፀንቶ ይቆምና ከዚያ በኋላ እኛ ከተቀመጥን በኋላ እንደፈለገን በሶስት መቶ ስልሳ አምስት ዲግሪ እየተሽከረከርን መቀመጥ እንችላለን

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው የተጠየቁትን ጥያቄ በመጀመሪያ ደረጃ በድምጽ አሰምቼ ካነበብኩ በኋላ ለመልስህ ትንታኔ ወይም ደግሞ በዚህ ርዕሰ ጉዳይ ላይ የትንታኔ ትንታኔ ማቅርብ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ግባ ይላል ግባ የሚለውን ቃል እንዲሁ ስናየው የተሟላ አንድ አረፍተ ነገር ነው ማለት ነው። ይህም አረፍተ ነገር ትእዛዛዊ የሆነ አረፍተ ነገር ይሆናል ያ ማለት ደግሞ የሆነን ሰው የሆነ ድርጊት እንዲፈጽም እያዘዝነው ነው ማለት ነው። ማለት ትእዛዛዊ ስንል ትእዛዝ እየነገርነው ነው ወይም ደግሞ እያዘዝነው የሆነ ነገር እንዲ እንዲተገብር እያዘዝነው ነው ማለት ነው። ስለዚህ የሚተገብረው ተግባር ወይም ደግሞ ድርጊት እንግዲህ እንደ ቃሉ ወይም ደግሞ እንደተቀመጠው ቃለ መጠየቅ ይለያያል ማለት ነው። እና በዚህ አውድ ግን ምንድነው የተጠየቀው? ግባ ነው ያልነው ግባ ማለት ደግሞ እንግዲህ ወደ ውስጥ ግባ ውጭ ያለን አካል ማለት ነው። ወደ ቤት ውስጥ ግባ ለማለት ነው። ወይም ደግሞ ለምሳሌ የኔ ቢሮ ሆኜ ቢሮ ተቀምጬ በሩን የሆነ ሰው ቢያንኳኳው ወደ ቢሮ ውስጥ እንዲገባ ትእዛዝ ማነው? አዎንታዊ የሆነ ምላሽ ለመስጠት ማለት ነው ግባ እለዋለሁኝ ማለት ነው። ያ ማለት ልጁን ወደ ወደ ቢሮ እንዲመጣ ወደ እኔ እንዲቀርብ ትእዛዝ እየሰጠሁት ነው ማለት ነው። ስለዚህ እኔ ካልፈቀድኩለት በስተቀር አይገባም ይሄ ሰው ማለት ነው እና ትእዛዛው እየተባለው እንዲገባ እያዘዝኩት ነው ማለት ነው። ስለዚህ እኔ ደግሞ እያዘዝኩት ስለሆነ በቀጥታ ምንድነው በሩን ይከፍትና ወደ ቢሮ ይገባል። ወይም ደግሞ እኔ ጋር ይመጣና እንግዲህ እኔ ጋር መጥቶ የፈለገው እንግዲህ እኔን የሚጠይቀኝ ነገር ሊኖር ይችላል። ወይም ደግሞ ከእኔ ጋር እንግዲህ በሆነ ርዕሰ ጉዳይ ምናልባትም እኔን ማግኘት የፈለገበት ነገር አለ። እና እኔን አግኝቶ ሊያናግረኝ ወይም ደግሞ ሊያወያየኝ የፈለገውን ጉዳይ። እንግዲህ በግልጽ ይናገራል ያንን ደግሞ እኔ እንደመጣበት ጉዳይ የእሱን ጥያቄ ተቀብዬ እንደአስፈላጊነቱ መልስ እሰጣለሁ ማለት ነው። ምናአልባትም ውሳኔው በኔ በኩል የሚሰጥ ከሆነ ጥያቄውን ወይም ደግሞ የመጣበትን ኬዝ ከተረደው በኋላ ከዚያ ለዚያ ለመጣበት ጉዳይ ወይም ኬዝ ማለት ነው። እኔ ደግሞ በኔ በኩል መልስ ማግኘት ካለበት በኔ በኩል ጉዳዩን መርምሬና አጥኜ ካወቁት በኋላ የራሴን የመልስ ውሳኔ እሰጠዋለሁ ማለት ነው። ምናልባትም እንግዲህ እሱ በተሰሳተ መልኩ የዚያ ወደ እኔ የመጣው በተሰሳተ መልኩ ከሆነ። ይህንን ውሳኔ ወይም ደግሞ ለዚህ ችግር መፍትሄ ሊሰጥህ የሚችል እኔን ስለማይመለከት ብዬ ያንን ችግር መፍትሄ ሊሰጠው የሚችለውን አካል በመጠቆምና ቦታውንም ቢሮውንም በማሳየት እዚያ ሄዶ ለዚያ ለገጠመው ችግር መፍትሄ እንዲያገኝ ይኸው መንገዱን እከፍትለታለሁ ማለት ነው። ስለዚህ የሚለውን ቃል ስናይ ምን ማለት ነው? አንድ ከውጭ ያለን አካል ወደ ቤት ውስጥ እንዲገባ ወይም ወደ ቢሮ እንዲገባ ትእዛዝ እየሰጠነው ነው የሚል። አንደርስታንዲንግ ወይም ደግሞ የሚል ሀሳብ ነው ያለኝ ማለትም በዚህ ልክ ነው እንግዲህ ግባ የሚለውን ቃልን የምንረዳው ማለት ነው። ግባ የሚለው ቃል ገባ ገባ ከሚለው ነው። ለምሳሌ እንዲሁ በመንፈሳዊ ህይወት ውስጥ ደግሞ ስናየው ግባ ሲባል። እንግዲህ ምንድነው አንተ ሰው ንስሃ ግባ ይባላል ያ ማለት። ከዚህ በፊት ለበደልከው በደል ላጠፋኸው ጥፋት። ከፈጣሪህ ወይም ደግሞ ከጌታህ ጋራ ተቀያይመሃልና ከጌታህ ጋር ለመታረቅ ወይም ደግሞ እንግዲህ ያለፈውን ይቅር እንዲልህ አንተም በይቅርታ መልኩ በድያለሁ አጥፍቻለሁኝ። እንግዲህ ሰውን አስቀይሜያለሁኝ ወይም ደግሞ ማለት በእምነቱ መሰረት አታድርግ የተባለን ነገር አድርጎ ነው ማለት ነው። ወይም ደግሞ አድርግ የተባለን ነገር ሳያደርግ የቀረ ሰው ነው ማለት ነው። እና ይሄን ሰው ትእዛዝክን ተላልፌያለሁኝና ለተላለፉት ትዕዛዝህ ይቅርታ ታደርግልኝ ዘንድ ብሎ ወደ ፈጣሪው ጸሎት የሚያደርግ ሰው ነው ማለት ነው። እና ይሄ ሰው ምንድነው እንዲህ አይነት በደል የበደለ ሰው ምንድነው? በንስሃ አባቱ በኩል ንስሃ ግባ ይባላል ማለት ነው። እና ንስሃ ግባ ሲባል ምናልባትም እንግዲህ አሁን እዚህ ላይ ከቅድሙ አውድ ለየት ይላል እና በዚህ መልኩ መተንተን ስላለብኝ ነው። ምን ለማለት ነው? ከዚህ በፊት ለበደልከው በደል ይቅርታ እንድታገኝ ከፈጣሪህ ይቅርታ እንዲሰጥህ። ፈጣሪም በጸሎት ተማጸነው ለምነው በቃ አጥፍቻለሁ በድያለሁ ብለህ ለምን ጸልይ ለማለት የተገለጸ ነው ማለት ነው። እና እንግዲህ ግባ ሲባል ምንድነው? በተለያየ አረፍተ ነገር ውስጥ ሲገባ ምናልባትም እንግዲህ እንደ አረፍተ ነገሩ አገባብ ትርጉሙን በዚሁ ልክ የተለያየ ሊሆን ይችላል ማለት ነው። ለምሳሌ ውሃ ውስጥ ግባ ስል ዋኝ እያልኩት ነው ማለት ነው። በሌላ አገላለጽ አሁን አንተ ወደ ባህር ወደ ውሃው ውስጥ ግባ ብዬ ብለው ውስጥ ጠልቀህ ቅር ማለቴ ሳይሆን ውስጥ ግባና ዋኘህ ያልኩት ነው ማለት ነው። እንጂ ሆ ውስጥ ገብቶ እንዲሞት እያዘዝኩት አይደለም ማለት ነው። እና ስለዚህ ብዙዎች ያማረኛ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ደግሞ ለተጠየቅኩት ቃለመጠይቅ ማለት ነው ማብራሪያ ወይም ደግሞ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ቀዝቃዛ ይላል ቀዝቃዛ ማለት ምን ማለት ነው የሚለውን እና እንደዚሁም ደግሞ ምናልባትም ከተለያየ አውድ ጋር በማያያዝ የቀዝቃዛን ትርጉም በግልጽ በሆነ መልኩ ግልጽ በሆነ መልኩ ለማቅረብ እሞክራለሁ። በዚች በተሰጠችኝ አጭር ደቂቃ ውስጥ ማለት ነው። አሁን ወደ ትንታኔው እንግዲህ ቀዝቃዛ ሲባል ምንድነው? የሙቀት ደረጃን የመለኪያ አሃድ ይሆናል ማለት ነው። ማለት እንግዲህ ሙቀት ስንል በቴርሞ ሜትር ነው የምንለከው የአንድን ነገር የሙቀት መጠኑን በቴርሞ ሜትር ስንለካ ምናልባትም እንግዲህ ዜሮ እና ከዚያ በታች ከሆነ ቀዝቃዛ እንለዋለን። ዜሮ እና ከዚያ በላይ በዲግሪ ሼር ሲየስ ዜሮ እና ከዚያ በላይ ከሆነ። ዜሮ በቃ የ የምንድነው ዜሮ ላይ ያለ በቴርሞ ሜትር የሙቀት መለኪያ አሃድ መሰረት ዜሮ ላይ እያለ በቃ በረዶም አይደለም ሙቀትም አይደለም በቃ ኖርማል ጤናማ የሆነ ውሃ ነው ማለት ነው። ከዜሮ በታች ከሆነ ቅዝቃዜው ምናልባትም ይሄ ነገር ማለት ነው ወዲያ ጥጥርነት ተቀይሯል ማለት ነው። ከዜሮ በላይ ከሆነ ደግሞ ሞቅ ብሏል ማለት ነው። ምናልባትም እንግዲህ ይሄ የቴርሞ ሜትር ምንድነው? ሪዲንግ ወይም ደግሞ ንባብ በጣም እያደገ ብሄድ ቁጥር ቁጥሩ ማለት ነው እጅግ በጣም ከፍተኛ ሙቀት ላይ እንዳለ ነገሩ ይገልጽልናል ማለት ነው። ከዜሮ በታችም እየወረደ በሄደ ቁጥር ደግሞ ምን ያህል በርዱአማ እንደሆነ ምን ያህል በጣም ቀዝቃዛ እንደሆነ ይገልጽልናል ማለት ነው። በሌላ ምርኩ ደግሞ እንግዲህ ዜሮ አካባቢ ላይ ያለ የቴርሞሜትር ንባብ ከሆነ ደግሞ ምን አልባትም ዝም ብሎ ኖርማል ጤናማ የሆነ ቀዝቃዛ ነው ማለት እንችላለን ማለት ነው። እና ቀዝቃዛ ስንል የሙቀት መጠንን ነው የሚያመለክተን ይሄም ደግሞ በጣም ሙቀት ያልሆነ ማለት ነው። ስለዚህ ቀዝቃዛ ነው ስንል በሌላ መልኩም ደግሞ ምንድን ማለት ነው? ለምሳሌ አንድ ሰው ለእያንዳንዱ እንቅስቃሴ ወይም ደግሞ ለዕለታዊ ተግባሩ ሊሆን ይችላል ወይም ደግሞ ለሚጠየቀው ጥያቄው ሁሉ የሆነ ፓሲቭ የሆነ ማለት ፈጥኖ መልስ የማይሰጥ ወይም ደግሞ ምንድነው ንቁ ያልሆነን ሰው ምን ይባላል ማለት ነው። ራሱ እኮ ቀዝቃዛ እኮ ነው እንላለን ያ ማለት ምንድነው? ንቁ አይደለም። መልስ ለነገሮቹ ሁሉ መልስ የሚሰጠው ዘግይቶ ነው። ማለት በቃ ዝም ብሎ ፍዝዝ ያለ ነው ማለት ነው ቀዝቃዛ ስንል ፍዝዝ ያለ ነው ማለት ነው። ወይም ደግሞ በሌላ ወዲተ ለምሳሌ እንግዲህ ይሄ ቅዝቃዜ የሚለውን ቃል ሌላው ውድ ላይ ብናየው። ምንድነው? አሁን ለምሳሌ አንድ ቤት የተለያየ ቀለም ሊቀባይ ይችላል። ስለዚህ አንዳንድ ቤቶች ደግሞ በተለየ መልኩ ለየት ያለ ቀለም ሊቀባ ይችላል። እና ምንድነው እንግዲህ የቤቱ የቀለም ሁኔታ ቤቱን ቀለሙ በጣም ደማቅ ከሆነ ቤቱ ሙቀት ነው ሞቃታማ ነው ይባላል ከቀለሙ አንፃር ማለት ነው። የቀለም አቀባብ ቴክኒኩ ወይም ደግሞ ስልቱ ምንድነው? ቀዝቃዛ ነው እንላለን ማለት እንግዲህ ያ የተቀባበት ቀደሙ በጣም ቀይ ካልሆነ በቀይ ቀለማት ሁልጊዜ ምንድነው ሞቃት ናቸው ተብሎ ነው የሚታሰብ የአዳጋ ምልክት ነው። ነገር ግን ውሃ መልክ የሆነ እንደ አረንጓዴ አይነት መለክ የተቀባ ቤት ከሆነ ደግሞ የቤቱ የቀለም አቀባብ ደስ ይላል ቀዝቃዛ ነው ይባላል። ስለዚህ ቀዝቃዛ ውሃ ተዶሎቶበት ሳይሆን የቀለም የቤቱ የቀለም አቀባቡ ስልቱ ቀዝቀዝ ባለ ቀለም በአረንጓዴ በውሃ መልክ ሰማያዊ መልክ በሆነ መልኩ ነው የተቀባ ለማለት ነው። እና እንግዲህ ቀዝቃዛ የሚለውን ቃል እንግዲህ በተለያየ አውድ ሲገባ እንግዲህ ምናልባትም በቋንቋውን በትምህርት የተረዳ ሰው ሊከብደው ይችላል ነገር ግን የቋንቋው ባለቤት ለሆነ ሰው ግን ይሄ ቀዝቃዛ የሚለው ቃል በየትኛውም አረፍተ ነገር ሲገባ የሚያመጣውን ትርጉም በቀላሉ መረዳት ይችላል ማለት ነው። እና የቤቱ ቀለም ቀዝቃዛ ነው ስንል ምን ማለታችን ነው? እንግዲህ የሙቀት መጠኑ ዝቅተኛ ነው ማለት አይደለም። ምንድነው? ቤቱ የተቀባበት የቀለም አይነቱ ውሃማ ነው ማለትም ሰማያዊ አይነት ነገር ነው ለማለት ነው ቀይ ቀለም አይደለም የተቀባይ እያልን ነው ማለት ነው። ወይም ደግሞ የቤቱ የቀለም አቀባብ ሞቃታማ ነው ካልን ደግሞ ወደ ቀይ ያደላ ቀለም ነው የተቀባ ያለነው ማለት ነው። ስለዚህ የቤቱን የቀለም አቀባብ ስልቱን ነው የሚገልጽልን ማለት ነው። ሌላው ደግሞ እሆ ቀዝቃዛ ነው ካልነ ምናልባትም እንግዲህ ይሄ ውሃው የቀዝቃዛ ውሃው ውሃው ማለት ነው። ቅድም ባልኩት የሙቀት መለኪያ መሳሪያ ቴርሞ ሜትር በምትባለው ውሃ ስትለካ ውሃው ከዜሮ በታች ሪዲንግ ያሳያል ማለት ነው። ስለዚህ ቀዝቃዛ የሚለው ምንድነው? ያመለክታል ማለት ነው በሌላ ውድ

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው በመጀመሪያ ደረጃ ቃለመጠይቁን አነባለሁኝ ከዛ በኋላ ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ። ምን ይላል ቃለ መጠይቁ ደንበኛ ይላል። ዋው ደስ የሚል ቃል ነው እንግዲህ ደንበኛ ስንል። ምናልባት እንግዲህ ከ በተለይ ይሄንን ቃል የምናስታውሰው ከቢዝነስ ጋር በተያያዘ መልኩ ነው የሚሆነው። ያ ማለት ምን ማለት ነው? አንድ አንድ ነጋዴ ሊሆን ይችላል ወይም ደግሞ የትኛውም አይነት እንግዲህ በንግድ በየትኛውም አይነት የንግድ ዘርፍ የተሰማራ ሰው ይኖራል። ስለዚህ ያ ነጋዴ ማለት ነው። ለንግድ የሚያመጣቸው የተለያዩ እቃዎች አሉት። እነዚህን እቃዎች ደግሞ እንደዚሁ እንደአስፈላጊነቱ የሚፈልጋቸው ሰዎች አሉ ማለት ነው። ሰዎች ይኖራሉ እነዚህ ሰዎች እንግዲህ ያንን ምርት ሰውየው ከሆነ ቦታ አምጦ ራሱ የንግድ ቦታ ላይ ያስቀምጣል እንደገና። እነዚያን እቃዎች የሚፈልግ ሌላ አካል ደግሞ መጥቶ ከዚህ ሰውዬ እነዚህ ያን ነገሮች ይገዛል ማለት ነው። ስለዚህ። በሻጭና በገዢ መካከል ሁለቱ ጥልቅ የሆነ ግንኙነት ይፈጥራሉ ማለት ነው ያ ማለት። ለረጅም ጊዜ የግብይት ስርዓት ይፈጽማሉ ማለት ነው። እነዚህ ሰዎች ያኛውም እቃ ይሸጥለታል ይሄኛውም እቃ ይገዛል ማለት ነው። ስለዚህ ሁለቶቹ ሻጭና ገዢ ማለት ነው ለብዙ ጊዜ እንግዲህ በዚህ ግንኙነት ከፈጠሩ ብዙ ጊዜ ከሆናቸው እሱ ደንበኛዬ ነው ደንበኛዬ ነው ይላሉ ማለት ነው። ያ ማለት ደንበኛዬ ነው ማለት እንግዲህ የምፈልገውን ነገር የሚያቀርብልኝና እኔም ከሌላ ቦታ ሳይሆን ከእሱ ጋር ሄጄ የምገዛ ሰው ነኝ። እሱም እንግዲህ የምፈልጋቸውን እቃዎች በፈለኩት ሰዓት በፈለኩት አይነትና መጠን ያቀርብልኛል በዋጋ ደረጃም ቢሆን አስተያየት ያደርግልኛል የሚል አይነት መልእክት ያዘለ ቃል ነው ማለት ነው። ስለዚህ ምንድነው? ብዙ ጊዜ እንግዲህ እንዲህ አይነት በመሸጥና በመግዛት በኩል ይህን ያህል ግንኙነት ይፈጥራሉ። ከዚያ በኋላ እነዚህ ሰዎች ምን ይሆናሉ ማለት ነው በቃ ልዩ ክብር ይሰጣጣሉ ማለት ነው። ምክንያቱም ትክክለኛ ሀሳብ ነው ያም ደንበኛው ይሄም ሁለቱም ደንበኛሞች ስለሆኑ የሚሸዋወዱበት ነገር የለም። እንግዲህ ገበያ ነጋዴ ላይ ነጋዴም ለማትረፍ ብዙ ለማትረፍ ሲል ማለት ነው የተለያዩ የውሸት ወሬዎችን እየፈበረከ እያመረተ ማለት ነው። እየደለለ ኧረ ይሄ እንደዚህ ነው ጥራቱ እንደዚህ ነው በሚሸጥ ራሱ እዚህ ቦታ እኮ ይሄን ያህል ነው እያለ እያጋነነ እያጋነነ። ይሸጣል ያው እንግዲህ ትርፋማ እንዲሆን ማለት ነው። ነገር ግን ደንበኛው ከሆነ ግን በትክክለኛ መንገድ ነው ወይም ደግሞ በትክክለኛ አካሄድ ነው የሚሄደው። ያ ማለት ውሸት ነግሮ በውሸት ደልሎ ቢሸጥለት ከዚያ በነገው ተመልሶ ትውር አይልም እዚህ ሰውዬ ጋ ማለት ነው። ያ ማለት ደንበኛውን አስቀይሟልና ማለት ነው። ደንበኛው ስለተቀየመው ተመልሶ ሆዶ ከእሱ እንግዲህ የትኛውንም አይነት የንግድ እቃ ሊሆን ይችላል የሚገዛበት ምንም አይነት ሁኔታ አይፈጠርም ማለት ነው። ስለዚህ ደንበኛ ንጉስ ነው ይባላል። እንግዲህ ብዙ ጊዜ ያ ማለት ምን ማለት ነው? ደንበኛ ንጉስ ነው ንጉስ ማለት እንግዲህ እንደሚታወቀው ከሁሉም ማህበረሰብ ለየት ባለ መልኩ ክብርና ልዕልና የሚሰጠው አካል ነው። ለአንድ ሀገር ንጉስ የሆነ አካል ማለት ነው በሙሉ በዜጎቹ ዘንዳ የተለየ ክብርና የተለየ ልዕልና ወይም ደግሞ የተለየ በቃ የተለየ ስጦታ የሚሰጠው አካል ነው ማለት በቃ ክቡር ነው። ማንም ሰው በቀላሉ ሊያገኘው አይችልም። ማንም ሰው ደግሞ እንደዚሁ እንደፈለገ ሊናገረው ወይም ደግሞ ፊቱ ሊቀርብ አይችልም ማለት ነው። እና በዚህ ልክ ደንበኛም ማለት በዚህ ልክ ክብር የሚገባው እንደሆነ ለማመላከት ወይም ለመግለጽ። ደንበኛ ንጉስ ነው በማለት ይህን ያህል እንግዲህ እስከ ንጉስ ደረጃ ድረስ የሚያደርስ ስነ ቃል ይነገርለታል ማለት ነው። እና እንደዚህ የሆነን ደንበኛ ደግሞ ማስቀየም ትክክል ስላልሆነ። ደንበኛ ማለት ያው በንግድ አለም ነው ብዙ ጊዜ ወይም ደግሞ እንግዲህ በተለያዩ ርዕሰ ጉዳዮች ብቻ የቅርብ ግንኙነት የሚፈጥሩ። የጋራ ጥቅም ጋራ ጥቅም ላይ የተለየ ግንኙነት የሚፈጥሩ ሰዎች ናቸው። እንግዲህ ደንበኛ የሚባሉት ማለት ነው። ስለዚህ ደንበኛ የሚለውን ቃል ማለት ነው። በዚህ ልክ እንረዳና ደንበኛን በዚህ አጋጣሚ ባለማስቀየም። የተሰላጠነና ቀልጠፍ ያለ ስራ በመስራት ትርፋማ እንድንሆን በዚህ አጋጣሚ ይኸው ጠንከር ያለ ምክሬን እገልጻለሁ። ማለት ነው። እና እንግዲህ አንድ ደንበኛ ማለት ነው ራሱ ብቻ ሳይሆን ደንበኛችን የሚሆነው ሌላ ደግሞ እሱን መሰል ሰው ይዞልን ስለሚመጣ ንግዱ ላይ ንግዱ አለም ላይ ማለት ነው። ሌላ ሰዎችንም እንደዚሁ እየሳበ ስለሚያመጣልን በዚያ ልክ ለደንበኛ ክብር በመስጠት። ብዙ ጊዜ እንግዲህ የገበያ ትስስራችንን ሰፊ ማድረግ እንችላለን ማለት ነው። እና ደንበኛን ባለማስቀየም ደንበኛን ደግሞ ትክክለኛ አካሄዱን በመግለጽ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ደግሞ ለቃለ መጠይቁ ማለት ነው እንደያስፈላጁነቱ የመልስ ትንታኔ ወይም ማብራሪያ የማደርግ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ቃለመጠይቁ እዚያ ይላል እዚያ ማለት ማለት ነው ስንል እንግዲህ ቦታ ነው የሚያመላክት በእንደው በአጭሩ ይሄ እዚያ የሚለው ቦታን ለመጠቅ የቦታን አቅጣጫ ወይም ደግሞ በአንድ ነገር የሚገኝበትን ርቀት በመመጠን መልኩ የሚገለጽ አነጋገር ነው ማለት ነው። ያ ማለትም ደግሞ እዚያ ስንል አንድም ተወሳቀ ግስ ይሆናል ማለት ነው ግስን አጉልቶ የሚያሳይ ይሆናል ማለት ነው። ለምሳሌ ምንድነው ወንዙ የት ነው? ብዬ ብል ወይም ደግሞ ለምሳሌ አንድ ወንዝ አለ እኔ አሁን እኔ ቢሮ ላይ ጠቀምጫለሁ። ስለዚህ ከወንዙ ማዶ ላይ የሆነ ነገር ወይ ቤት ሊሆን ይችላል ወይም ደግሞ የሆነ የከብት ከብቶቹ ተሰብስበው ሳር የሳር አማጋቸው ላይ ተሰብስቦ ላያቸው እችላለሁኝ ወይም ደግሞ ቤቶች እንግዲህ ከተማ የተወሰነች ከተማ ልትቋን ትችላለች ድምቅ ብላ በተለየ ሁኔታ ልትታየን ትችላለች ወይም ደግሞ እንግዲህ ብቻ የሆነ ነገር ወይም ብርሃን ሊሆን ይችላል ወይም ደግሞ የተለየ የሚያንፀባርቅ ነገር ሊሆን ይችላል እና ብቻ የትኛውም አይነት ነገር ይሁን ከእኔ ከዚህ አሁን ካለሁበት ርቆ ያለን ነገር ማለት ነው። ተዚያ ምንድነው? ነገሩ እንግዲህ ስለ ነገሩ ወይም ስለ ሁኔታው የሆነ ሰው መጥቶ ሊጠይቀኝ ይችላል ስለዚህ ያ ነገር ማለት ነው። የት ነው ያለህ ምኑ ጋር ነው? ወይም ደግሞ ያ ነገር የት ነው የሚገኝ ብሎ ሊጠይቀኝ ይችላል። ወይም ደግሞ ይሄ ነገር የት ነው ያለ ይሄ ነገር የት ነው የሚገኝ ይሄ ነገር የት ነው ብሎ ሊጠይቀኝ ይችላል። ከዚያ ምንድነው እኔ የምለው እዚያ አለው አለው ማለት ነው። ለምሳሌ እዚህ ላይ ተቀምጬ ለምሳሌ ኮምፒውተሬን የት ነው ያረከው ብሎ ቢጠይቀኝ እዚያ አለዋለሁ ማለት ነው። አላየውም ማለት ነው። ግን ነገር ግን ቅርብ ነው። ከእኔ ምን ያህል እንደራቀ ግን ይኸው ርቀቱ እንደየነገሮቹ ይለያያል። እዚያ እለዋለሁ ጠረጴዛው ላይ ብዬ አሁን ለምሳሌ አቅጣጫውን አቅጣጫ በመስጠት እዚያ ስል በዚህ ጣቴን በሰነዘርኩበት አቅጣጫ ሆኖ ነገር ግን ቅርብ ነው ማለት ነው። ይሄ ወይም ደግሞ ቅድም በሰጠሁት ትንታኔ ምንድነው? የሆነ ለየት ያለ መብራት እየበራ አይና ምሽት አካባቢ ላይ ኧረ ያ መብራት ምንድነው ብዬ ስጠይቅ የት ነው ሲለኝ እዚያ በልና ጣቴን እጠቁመዋለሁ ማለት ነው። ስለዚህ አቅጣጫውን በጣቴ ጠቁሜ እዚያ ካልኩት ማለት ነው ያ ነገር የሚገኝበትን አቅጣጫና እንደዚሁም ያለበትን ርቀት በቀላሉ መረዳት እንዲችል ያው መመረጃ እየሰጠሁት ነው ማለት ነው። እና እዚያ የሚለው ቃል ምንድነው በዋናነት ተውሳከ ግስ ነው። በየትኛውም አረፍተ ነገር ሲገባ በአረፍተ ነገር ውስጥ የሚኖረው መዋቅር ማለት ነው። ተውሳክህ ግስ ወይም ደግሞ ግስና አጉልቶ የሚያሳይ ይሆናል ማለት ነው። ከዚያ ውጪ ግን የነገሮቹን መገኛ ወይም ደግሞ ያሉበትን ሆኔታ እዚህ አሁን እኔ የተናገርኩት ካለሁበት ቦታ ያላቸውን ርቀት እና ያላቸውን አቅጣጫ ያሉበትን አቅጣጫ ግልጽ አድርጎ የሚያሳይ ቃል ነው ማለት ነው። ያም ማለት አሁን ለምሳሌ እኔ አሁን ቢሮ ውስጥ ቁጭ ብዬ ይሄንን ቃለ መጠየቅ እየሰራሁ ነው ያለሁኝ። ለምሳሌ እንግዲህ ይህንን የደብረ ማርቆስን ከተማ ዙሪያ የማያውቅ ሰው እንግዲህ ቢሮዬ ይመጣና ይሄ ቦታ የት ጋር ነው የሚገኝ? ብሎ ቢለኝ ወጣ እልና ቦታው በሚታይበት ከፍታ ላይ ቁጭ እልና ወይም እቆምና ወይም ደግሞ ሰውየውን እንግዲህ ያ የሱ የጠየቀኝ ቦታ በሚታይበት ቦታ እህድና የእሱን ይዤ ማለት ነው። የት ነው የሚገኘኝ ያልከኝ ብዬ አቅጣጫውን እንደዚሁም ደግሞ ስፔሲፊክ ሎኬሽኑን ማለት ትክክለኛ መገኛ ቦታውን ስለማያውቀው ማለት ነው። ቦታው በሚታይበት ቦታ አቅጣጫ ሆነና ይኸው የጠየከኝ ቢሮ ይኸው ያውና እዚያ አለው እዚያ ላይ ተመልከትለዋለሁ ማለት ነው። ስለዚህ አንድም አቅጣጫው በየት በኩል እንደሆነ እየነገርኩት ነው። ሁለቱም ደግሞ እንግዲህ እኔ ይህንን ቃል ከምነግርበት እስከዚያ እስከፈለገው ቦታ ድረስ ያለውን ርቀት እዚያ ብዬ ስነግረው በግምት ማለት ነው በእይታ ግምት። ህይወት ሀሳቢ እንዲያደርግና ምን ያክል ቅርብ ወይም ደግሞ ሩቅ እንደሆነ በቀላሉ እንግዲህ ይሄ ሰው መረዳት ይችላል ማለት ነው። ለምሳሌ ወይም በሌላ አገላለጽ እዚያ ማዶ ስል እዚያ ማዶ ስል እንግዲህ ምንድነው ማለት ነው? በእኔና ይሄ ነገሩ በተቀመጠበት መካከል ምን አለ ማለት ነው። ጎርጅ አለ ማለት ነው ማለት ጥልቅ የሆነ ስንጥ ሸለቆ ነገር አለ ወይም ደግሞ ወንዝ አለ። ወይም ደግሞ ሁለት ሪጅ እና ሪጅ የሆኑ ከፍታዎች አሉ አንደኛው ከፍታ ላይ ሆኜ ሌላኛው ከፍታ ቦታ ላይ ነው ያህን ነገር እያመላከትኩት ያለው ማለት ነው። እና እዚያ ማዶ ስልም ልክ እንግዲህ አቅጣጫውን ወስኜ ያለውን ርቀት እየጠቆምኩት ነው ማለት ነው። ከሪጅ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ? እድለኛ ይላል እድለኛ ምን እድለኛ ብለን የሆነ ነገር ስም ነው የምንፈልግ ማለት ነው። ስለዚህ እድለኛ የሚለው በቋንቋው ሰዋሰዋዊ ዘይቤ መሰረት የስም ገላጭ ይሆናል ማለት ነው። እድለኛ ሰው ነህ እድለኛ ብለን የሆነ ነገር እንላለን ማለት ነው። ስለዚህ እድለኛ ብዙ ጊዜ ለሰው ነው የሚነገረው እድለኛ ሰው ነህ እድለኛ ሰው ነው። ወይም ደግሞ እድለኛ ሰዎች ናቸው እድለኛ ቤተሰቦች ናቸው። እያልነ እንግዲህ። ማነው እድለኛ የሚለውን የስም ገላጭ እንደሆነ በዚህ ልክ እንግዲህ ግልጽ ማድረግ እንችላለን ማለት ነው። ያ ማለት ምንድነው? እድለኛ ካልን በኋላ የግዴታ ስም ነው የሚፈለገው ማለት ነው ስም ይከተላል ማለት ነው። እና ለዚያ ነው እንግዲህ ሰው የሰዎቹ ሰዎቹ ምን እንደሆኑ የሰዎችን ባህሪ የሚገልጽ ነው ማለት ነው። እድለኛ መሆናቸውን የሚገልጽ ስለሆነ የስም ገላጭ የሆነ ቃል ነው ማለት ነው። ለምሳሌ ምንድነህ ልል እችላለሁኝ እድለኛ ሰው ስል ምን ማለቴ ነው? ለምሳሌ አሁን ይሄ እድል ይሄ ሰውዬ እድለኛ የተባለበት በምን ምክንያት ነው ብዬ እንግዲህ ሌላ ጥያቄ ብፈጥር ማለት ነው። ይሄን ሰው እድለኛ ያልኩበት ራሱን የቻለ ምክንያት ይኖረኛል ማለት ነው። ለምሳሌ ባልታሰበ ወይም ደግሞ ባልተጠበቀ መልኩ ይሄ ሰውዬ ማለት ነው በጎ አጋጣሚ ወይም ደግሞ መልካም የሆነ ነገር ሲገጥመው ወይም ደግሞ ስኬት ላይ በሆነ ነገር ስኬት ላይ ሲደርስ ወይም ደግሞ እንዴት ማንኛውንም አይነት ጥሩ አጋጣሚዎችን የሚጠቀም ሰው ወይም ደግሞ በስራው ስኬታማ የሆነን ሰው አንተማ እድለኛ ነህ እለዋለሁ ማለት ነው። ያ ማለት እንግዲህ። ምንድነው? መጀመሪያ ያንን ስራ ስሰራ ወይም ደግሞ እንግዲህ ያንን ያንን ስራ አንድ ስራ ሲሰራ አገኘዋለሁ ወይም ደግሞ ይሆንልኛል ይሳካልኛል ብሎ ካሰበው በላይ ስኬት ላይ ሲደርስ ማለት ነው። እድለኛ የሚባል ለምሳሌ አሁን። ምን ልል እችላለሁኝ አንድ ሰው ዛሬ ዛሬ ላይ ለምሳሌ ቦታ ተመራና ቤቱን ዛሬ ላይ ሊሰራ ይችላል። ስለዚህ ቤቱን ቤቱን ሲሰራ በቀላል ወጪ ማለትም ለቤቱ ግንባታ የሚውሉ የተለያዩ እንግዲህ የቤቱ ግንባታ አገልግሎት የሚውሉ ድንጋይ ስሚንቶ ብሎኬት እንደዚሁም ጣውላዎቹ ጣራውው ቆርቆሮው የሰው የሰራተኛው ጉልበት ሁሉ ርካሽ በሆነበት ሰዓት ዝም ብሎ ሊሰራው ይችላል። ከዚያ በኋላ ልክ እሱ እንደሰራው ሰርቶ እንደጨረሰ ማለት ነው። ሁሉ ነገር ሊወደድ ይችላል ማለት ነው። በጣም ውድ ሊሆን ይችላል ለምሳሌ እሱ በአንድ ሚሊየን ብር ጨርሶት ከሆነ ልክ እሱ እንደጨረሰው ምናልባትም ያንን ቤት ያንኑ ራሱን ቤት ቢሰሩት እስከ ሁለት ሚሊየን እና ከዚያ በላይ ሊፈጅ ይችላል። ስለዚህ። በዚህን አጋጣሚ ምን ልለው እችላለሁ አንተማ አድለኛ ነህ እለዋለሁኝ ምክንያቱም ቶሎ እድሎቹን ተጠቀምክና። በቃ በተቻለ በተቻለ ወጪና እንደዚሁም ደግሞ በአጭር ጊዜ ውስጥ ስራህን ሰርተህ ልትጨርስ ቻልክ ስኬታማ ሆነሃል ጥሩ ውጤት ላይ ደርሰሃል። ለማለት አንተማ እድለኛ ሰው ነህ ልለው እችላለሁ ማለት ነው። ነገር ግን በተለምዶ እንደው ብዙ ጊዜ ማለት ነው ያልተጠበቁ ስኬቶች ሰውን ሊገ ሊያጋጥመው ይችላል ማለት ነው። ስለዚህ ያልተጠበቀ ስኬት ሰውን ሲገጥመው ወይም ደግሞ ሲሆንበት ሲደርስለት ማለት ነው። ወይም ደግሞ በተለየ ሁኔታ እንግዲህ የሆነ አዳጋ ሊደርስ ይችላል ወይም ደግሞ ብቻ። አዳጋው አሁን ለምሳሌ እንጨት እየቆረጠ ሰውየው እንግዲህ ያን እንጨት እየቆረጠ እያለ እንጨቱ ሳያስበው ሊወድቅ ሊወድቅ እንትን ይላል ማለት ነው። እሱ ሳያየው ማለት ነው። ከዚህ ከመቅጽበት በአጭር ደቂቃ ውስጥ የራሱን ጥረት ተጠቅሞ እንጨቱ ሳይወድቅበት በጣም ሩጦ ካመለጠ እና ምናልባትም አብሮት የሆነው ሰውዬ እንግዲህ ሊጎዳ ይችላል ስለዚህ። ያ የተጎዳው ሰውዬ እድለኛ ሊባል አይችልም ምክንያቱም ከዚያ ካልተጠበቀ ችግር ሊያመልጥ አልቻለምና። ይሄ ሰውዬ ግን እንደው ከመቅጽበት በዚያ ፍጥነት ማለት ነው ሮጥ ብሎ ከዚህ አዳጋ ሊያመልጥ ይችላል። እድለኛ ሰው ነህ አንተ እንዲህ አይነት ነገር እንደዚህ ሆኖ። እንደው ምንም ችግር ሳይደርስብህ በመቅረቱ እንደው ጠባቂ መላክህ የተለየ ነው ማለት ነው። ያንተ ይባልና እድለኛ ነህ። እንደው አንተ ሰውዬ ሊባል ይችላል ወይም ደግሞ። ይሄ ሰውዬ እንግዲህ አንደኛ በምን በምን አይነት ሁኔታ ከዚያ ችግር ማምለጥ እንደቻለ የሚያጠይቅ ቃል ነው። በሌላ መልኩም ደግሞ እንግዲህ ባልታሰበ መልኩ በተለያዩ ስኬቶች ሲበቃ ይሄ ሰው ማለት ነው። እድለኛ ነህ እያለ ብቻ በተለያየ አውድ ልንጠቀመው እንችላለን ማለት ነው። እና። እድለኛ የሚለውን ቃል እንዲሁ ስናየው አንድም ሰዎቹ ከችግር ያመለጡበት መንገድ እጅግ በጣም አስገራሚ በሆነ ሁኔታ ሲያመልጡ ማለት ነው። በሌላ መልኩ ደግሞ እንግዲህ እድለኛ የምንለው ባልተጠበቀ መልኩ ጥሩ ነገር ሰውየውን ሲገጥመው በዚህ መልኩም እድለኛ እንለዋለን ማለት ነው። ስለዚህ እድለኛ የሚለውን በአጭሩ በአረፍተ ነገር እየገባ ነው ልን

እሺ አመሰግናለሁ እንግዲህ እንደተለመደው በቅድሚያ ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ደግሞ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠየቁ ጁን ኢላን ጁን የሚለው እንግዲህ በአማርኛ ቋንቋ ምንም አይነት ጁኒ የሚል ቃል የለም ነገር ግን በቀጥታ ጁን የሚለውን የእንግሊዝኛ ቃል ማለት ነው። ፊዶሎቹን በአማርኛ ቋንቋ በመጻፍ የተገለጸ ቃል ስለሆነ ዙሮ እንግዲህ ጁን ይበለው ወይም ደግሞ ሰኔ ይበለው እኛ ትርጉሙ ጁን ማለት ሰኔ ማለት ነው። በሌላ አገላለጽ ለምሳሌ ሰኔ በኛ ከመስከረም ጀምረን እስከ ሰኔ ድረስ ስንቆጥር አስረኛ ወራችን ይሆናል ማለት ነው። ለኛ ለ በኢትዮጵያ አቆጣጠር ለምንጠቀም ሰዎች ጁን የምንለው አስረኛው ወር ላይ የምናገኘው የወር ወይም ደግሞ ወቅት ይሆናል ማለት ነው ወር ይሆናል ማለት ነው። እና ለምሳሌ በፈረንጆቹ ወይም ደግሞ እንደ አውሮፓውያን አቆጣጠር ምናልባትም ጥር መስከረም ማነው ማለቴ ጥር የካቲት መጋቢት ሚያዝያ ግንቦት ሰኔ ብለን እንግዲህ ወይም ደግሞ ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ጁን ብለናል ስድስተኛ ወር ላይ ልናገኘው እንችላለን ማለት ነው እናገኘዋለን ማለት ነው። በእኛ ግን ከመስከረም ጀምረን መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዚያ እና ሚያዚያ ግንቦትና ሰኔ ብለናል ሰኔ አስረኛው ወር ላይ አስረኛ ወር ሆኖ እናገኘዋለን ማለት ነው። እና ይሄ ጁን የሚለውን እንግዲህ ለእኛ ምናልባትም እንግዲህ የክረምት የክረምት የመጀመሪያ ወር ይሆናል ማለት ነው። እነዚህ ሰኔ ሀምሌ ነሀሴ እነዚህ ሶስት ወሮች የክረምት ወቅት ነው የሚባሉት እንደ አጠቃላይ ወቅቱ የክረምት ወቅት ነው ግን ከክረምት ወቅት የመጀመሪያው ወር ይሆናል ማለት ነው። እና ሰኔ እንግዲህ እንደሚታወቀው በተለይ በኢትዮጵያ የአብዛኛው የኢትዮጵያ ክፍል ማለት ነው ተመጣጣኝ የሆነ የዝናብ መጠን እና እንዲሁም እውቀት የሚገኝበት ወይም ደግሞ መሬት ፀሀይ ለመሬት ማለት ነው። የተመጣጠነ ሙቀት እና እንደዚሁም ደግሞ ተመጣጣኝ የሆነ የዝናብ መጠን የሚገኝበት ወቅት በመሆኑ የተለያዩ በግብርና መስክ ማለት ነው የተለያዩ የአዝሪት አይነቶች እንግዲህ የሚዘሩበትና እንደዚሁም የአዝሪት መፀነሻ ወይም ደግሞ የአዝሪት መፈጠሪያ ወቅት ነው ማለት ነው። ከዚያ በኋላ የቀሩትን ሀምሌ ነሀሴ እና መስከረም የነዚህ በሰኔ ላይ ለተዘሩ ጽዋት ወይም ደግሞ ለተዘሩ የሰብል አይነቶች ማለት ነው የእድገት ጊዜያቸው ይሆናል ማለት ነው። የሚቀጥሉት አራት አምስት ማለት ሶስቱ ወይም አራቱ ወራት ሀምሌ ነሀሴና መስከረም ማለት ነው ከዛ በኋላ ጥቅምትና ህዳር ደግሞ የመሰብሰቢያ የሰብል መሰብሰቢያ ወቅት ይሆናል ማለት ነው። ስለዚህ ጁን ስንል በዚህ ልክ ነው እንግዲህ መረዳት ያለብን የእንግሊዝኛ ማነው የአማርኛ ሰኔ የሚለውን ትርጉም ይዞ ነው የሚመጣ ያ ማለትም እንግዲህ ከሀምሌ በፊት እንደዚሁም ደግሞ ከግንቦት በኋላ በግንቦትና በሀምሌ መካከል የሚገኝ አንዱ ከአሥራ ሁለት ወሮች አንዱ ይሆናል ማለት ነው። ጁን ስንል እና እንግዲህ ጁን የእንግሊዝኛ ወይም ደግሞ በእንግሊዝኛ ቋንቋው ጁን ሲባል በአማርኛው ሰኔ ነው የሚባል እንግዲህ ጁንም አልኩት ወይም ሰኔ ብዬም ብናገር ይኸው አንድ ስለሆነ ቃሉ። ልዩነቱ የቋንቋ ካልሆነ በስተቀር ነገር ግን ወሩን አይለየውም ሰኔ ከመሆኑ ወይም ደግሞ ጁን ከመሆኑ የሚለየው ምንም አይነት ነገር የለም። እና እንግዲህ በዚህ ወቅት ቅድም እንደገለጽኩት ተመጣጣኝ የአየር ፀባይ ያለበት ያ ማለትም ሙቀቱም ከሆነ የዝናብ መጠኑ በቃ ለተለያዩ የአዝርዕት አይነቶች ለመፈጠራቸው በቃ ምቹ ሁኔታ ይፈጥራል ማለት ነው። ስለዚህ እንደኛ አካባቢ በዚህ ወቅት ነው ዘር የምንዘራው ምናልባትም እንግዲህ ሌላ አካባቢ ስንሄድ ይሄ ሰኔ ማለት ነው። ወይም ጁን የምንለወር የድርቅ ወቅት ሊሆን ይችላል ወይም ደግሞ እንግዲህ ክረምቱ አልፎ በጋ የሚከበርበትም ሊሆን ይችላል ማለት ነው። ዙሮ እንግዲህ እንደየ አካባቢው ይለያያል ይሄ ደግሞ ምናልባትም እንግዲህ ፀሀይ የመሬትን ምህዋር ይዛ በምትከተለው የመሬት መሽከርከር ማለት ነው። በዚያ ምክንያት የሚመጣ የተለያዩ የወቅቶች መለያየት ከቦታ ቦታ የመለያየት ዋና ምክንያቱ ይሄ ይሆናል ማለት ነው። ማለትም መሬት እንግዲህ የራሷን ምህባር ተከትላ ፀሀይን ስትዞር የሚፈጠሩ የተለያዩ ወቅቶች ናቸው በተለያየ አካባቢ በተለያየ ወቅት እንዲኖር የሚያደርገው ማለት ነው። እና ስለዚህ ጁን የሚለውም በእኛ አካባቢ በዚህ ልክ ያዝዕርት መፈጠሪያ ወቅት ነው። ሌላ አካባቢ ላይ ምናልባትም እንግዲህ ምንድነው የበጋ ማለት ትክክለኛ በጋ ወቅት ሊሆንባቸው ይችላል

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ እንደተለመደው ቃለመጠይቁን በድምጽ አሰምቼ ካነበብኩ በኋላ ወደ ጥንታኔው እሄዳለሁ ማለት ነው። አሁን ወደ ቃለ መጠይቁ። ማሳወቂያ ይላል። እንግዲህ ማሳወቂያ ስንል ምናልባትም እንግዲህ በአእምሮአችን ላይ የሚመጣው ሀሳብ ምንድነው? ሰሪታና አሰሪታ አለ። ሁለት የተለያዩ አካላት አሉ እንግዲህ እነዚህ የተለያዩ አካላት። ራሱን የቻለ መመሪያና ህገ ደንብ ወይም ደግሞ መመሪያ ህገ ደንብ ይኖራቸዋል። ምናልባት እንግዲህ ይሄ መመሪያ ወይም ደግሞ ህገ ደንብ እንግዲህ እንደየጊዜው በየጊዜው ማለት ነው። ሊጨመር ሊስተካከል ይችላል ወይም ደግሞ የሆነ ለውጥ ሊደረግበት ይችላል። በዚህን ጊዜ እንግዲህ ሰዎቹ በተሰሳተ መልኩ ከዚህ በፊት በነበረው መመሪያና ደንብ እንግዲህ ስራቸውን እንዳይሰሩ ወይም ደግሞ በዚያ በፊት በነበረው መመሪያ እንዳይተገብሩ እያንዳንዱን ስራቸውን ማለት ነው። ምናልባት እንግዲህ ይሄ መመሪያ በመሻሻሉ ወይም ደግሞ መመሪያው በመለወጡ ምክንያት። ለምንድነው ሰዎቹ እውቅና ይሰጣቸዋል ማለት ነው ማለት የነገሮችን የማሳወቅ ነገር ይደረጋል ማለት ነው። ይሄ እንደዚህ እንደዚህ የነበረው በዚህ መልክ የተስተካከለ ስለሆነ በዚህ ልክ ግንዛቤ ያዙና። ስራቸውንም ስትሰሩ በዚህ ግንዛቤ እንድትመሩ ወይም ደግሞ በዚህ ህግና መመሪያ መሰረት እንድትመሩ ይሁን ለማለትም ይኸው ልንጠቀምበት እንችላለን ማለት ነው። እና ማሳወቂያ የሚለው እንደዚሁ የእንግሊዝኛ ተመጣጣኝ የሆነ ትርጉም ምንድነው ማለት ነው? ኖቲፊኬሽን የምንለውን ማለት ነው ወይም ደግሞ ኖታይስ የሚለውን ያንን ይዞልን ይመጣል። እና ይሄ ማለት ምን ማለት ነው? አንድን ሰው ወይም አካል ማለት ነው ስለ አንድ ጉዳይ ወይም ደግሞ ስለ አንድ ክስተት ወይም ደግሞ ስለ አንድ ርዕሰ ጉዳይ አፈጻጸም ሊሆን ይችላል። ወይም ደግሞ ስለዚህ ያ ክስተት ወይም ውሳኔ ወይም ደግሞ ያ ነገር ስለተደረገበት ለውጥ ሊሆን ይችላል። በይፋ ወይም ደግሞ በጽሁፍ ወይም ደግሞ በቃል አስቀድሞ የማሳወቅ ተግባር ነው ማለት ነው ወይም ደግሞ የማሳወቅ ስራ ይሆናል ማለት ነው። ያ ማለት ምንድነው? እኔን እንግዲህ ለምሳሌ በትልቅ ሀላፊነት ላይ ካለሁኝ። ምናልባት ከእኔ በታች ያሉ ሰዎች ይኸው እኔ መመሪያ እየሰጠሁ እኔ የምቆጣጠላቸው ሰዎች ይኖራሉ። ስለዚህ እኔና እነሱ የምንከተለው ራሱን የቻለ መመሪያ ህገ ደንብ ይኖራል። ስለዚህ ይሄ መመሪያ ወይም ደግሞ ህገ ደንብ ከላይ ከእኔ በላይ ባሉ አካላት። ተሻሽሎ ማነው? ተሻሽሎና ጸርቆ። ከዛሬ እለት ጀምሮ ይሄ ተግባራዊ ማለትም ያ የቀድሞ ህግ ተሽሮ እንዲገና ዛሬ ደግሞ የወጣው አዲሱ ህጋችን ተግባራዊ ሆኖ። በተግባር እንዲፈጸም ወይም እንዲተገበር እንጠይቃለን ብሎ ለኔ ይሄ ደብዳቤ ደርሰኛል። ስለዚህ ይሄ ደብዳቤ ወይም ደግሞ የመመሪያ ለውጥ እንደደረሰኝ እኔ ደግሞ ከእኔ በታች ያሉትን አካላት እነሱን የማሳወቅ ስራ እሰራለሁ ማለት ነው። ማለትም መመሪያው ወይም ደግሞ ህገ ደንቡ ወይም ደግሞ ምንድነው? ይሄ እያንዳንዳችን የምንከተለው መመሪያ መሻሻሉን እና በማሳወቅ የተሸሻለውም በዚህ በዚህ መልኩ እንደዚህ የነበረው በዚህ መልኩ ተሻሽሏል። ወይም ደግሞ ተስተካክሏል ተብሎ መመሪያው ይስተካከላል እንግዲህ ይሄ መመሪያ ምናልባትም ከጊዜ አጠቃቀም አንፃር ሊሆን ይችላል ብቻ ከተለያየ አንግድ ነው ሊታየው የሚችለው። ከዚያ በኋላ ይህንን ነገር ለኔ ከኔ በታች ላሉ አካላት የማሳወቅ ስራ እሰራለሁ ማለት ነው። ስለዚህ ይሄን የማሳወቅ ስራ ስሰራ ምንድነው? ውሳኔውን አንድም በይፋ ልነግራቸው እችላለሁ ወይም ደግሞ በጽሁፍ በቃ ህጋዊ በሆነ መልኩ በጽሁፍ ማህተም ተረግጦ ፊርማ ፊርማን ካስቀመጥሁ በኋላ ማህተም ረግጥና በዚያ መልኩ ሁላቸውም በቃ በዚያ ልክ እንግዲህ እውቅና እንዲኖራቸው የማድረግ ስራ ልሰራ እችላለሁ ማለት ነው። ስለዚህ የዚህ ይህንን የማድረግ ደግሞ ዋናው አላማው ማለት ነው። ተገቢውን መረጃ በሰአቱ እንዲያውቁና ቅድመ ዝግጅት እንዲያደርጉ ነው። ሌላ ምንም አይነት ምንም አይነት አዲስ ነገር የለውም ማለት ነው። ስለዚህ በዚህ ህግና መመሪያ መሰረት እያንዳንዳቸው የዚያ ተቋም ሰራተኞች ህጋዊ ግዴታቸውን እንዲወጡና እንደዚሁም ደግሞ ህጋዊ እመቤታቸውን እንዲያስከብሩ ለማድረግ የምንጠቀምበት መመሪያ ወይም ደግሞ ህገ ደንብ ወይም ደግሞ የአፈጻጸም ሂደት ይሆናል ማለት ነው። እና ምንድነው ማሳወቂያ ስንል በዋናነት እንግዲህ ወደ አእምሮአችን መምጣት ያለበት ምንድነው? ነገሮቹ ወይም ህገ ደንቦቹ ወይም ደግሞ እንግዲህ የአንድ ተቋም መተዳደሪያ ደንቡ። እንደየ ወቅቱን ባመከለ መልኩ ይሻሻላል። እንደዚሁም ደግሞ በቃ በተለያየ ጊዜ የማስተካከያ ስርዓቶች ይፈጸሙ ይደረጉበታል ማለት ነው። ከላይ ባሉ አካላት ማለት ነው። ስለዚህ ይህንን የተስተካከለውን እና በጣም እንግዲህ አፕዴትድ የተደረገውን ማሳወቅ ሀሳብ ማለት ነው ማሳወቅ መቻል ማለት ነው።

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው በመጀመሪያ ደረጃ ቃለመጠይቁን አነባለሁ ከዚያ በኋላ የመልስ ትንታኔ የምሰጥ ይሆናል ማለት ነው። በመጀመሪያ ቃለ መጠይቁን በድምጽ አሰምቼ የማነብበት ዋናው አላማው ማለት ነው። ስለምን ርዕሰ ጉዳይ ላይ። ትንታኔ እየሰጠሁ እንደሆነ ይህንን አውዲዮ ለሚከታተል ሁሉ ግልጽ እንዲሆንለት ሀሳቡ ነው ዋናው አላማው እና በዚህ ልክ ያው ትረዱኛላችሁ ብየ አምናለሁኝ። አሁን ወደ ቃለ መጠይቁ። በጀት ይላል። እንግዲህ በጀት ስንል ምን ማለት ነው? በጀት እንግዲህ ከየት ጀምሮ በጀት? ተግባራዊ ሆኖ ይሰራበታል የሚሉትን እና ሌሎቹንም እንግዲህ የአንድ የተለያየ ርዕሰ ጉዳዮችን እያነሳሁኝ በእጅ አጭር ደቂቃ በአምስት ደቂቃ ውስጥ። ዋና ዋና ሀሳቦችን ለማብራራት እሞክራለሁኝ። አሁን ወደ ማብራሪያው። ለምሳሌ በጀት ስንል። እኛ እኔ ለምሳሌ አሁን ለቤተሰቦቼ ማለትም እኛ በቤተሰባችን ውስጥ። ስንት ሰው አለን የወር ገቢያችን ምን ያክል ነው? በወር ምን ምን አይነት ወጪ አለን የሚለውን እንግዲህ እንደው በአጠቃላይ ማለት ነው። ገንዘብን የማስተዳደር እቅድ ነው ማለት ነው። ስለዚህ በጀት ስንል ገንዘብን ከማስተዳደር ጋር የተያያዘ እቅድ ይሆናል ማለት ነው። ያ ማለት ደግሞ እንግዲህ ዋናው አላማው ማለት ነው ምን ያህል ገቢ አለን ምን አይነት ወጪ አለን? በማለት ይህነን። ዲቴል በጥልቀት ማለት ነው መርምረን ካወቅን በኋላ እንግዲህ ገንዘባችንን በአግባቡ ለሚፈለገው አላማ ብቻ በማዋል። እንግዲህ ይኸው በሚፈለገው አላማ ብቻ ውሎ በአግባቡ ኑሯችንን ጤናማ በሆነ መልኩ መምራት እንድንችል ነው። ዋናው አላማው እንግዲህ የገንዘብ በጀት አስተዳደር ሲባል ማለት ነው። ስለዚህ ከቤተሰብ እንግዲህ በጀት ከቤተሰብ ጀምሮ ይጀምርና እስከ ትላልቅ የመንግስት ተቋማት ይዘልቃል። ያን ብሎ ደግሞ የሀገር በጀት ራሱ በከፍተኛ ደረጃ ሲታይ እንግዲህ የሀገር በጀት ራሱ ከአመት አንድ ጊዜ። ይረቀቅና ይጸድቅና ከዚያ በኋላ እንደአስፈላጊነቱ ምናልባትም በሩብ በአመት እየተባለ ወይም ደግሞ በግማሽ አመት እየተባለ። በየጊዜው የማሻሻያ ደንቦች ወይም ደግሞ የበጀት አስተዳደር ማሻሻያ። ሊደረግ ይችላል ማለት ነው። በዋናነት ግን ምንድነው? ከአመት አንድ ጊዜ ነው። ይሄ የገንዘብ ፍሰቱንና እንደዚሁም የገንዘብ ገንዘብን ከምን ከምን ልናገኝ እንደምንችል የገንዘብ መገኛ ምንጮቹን ዝርዝር ካወጣን በኋላ እንደዚሁም ደግሞ ይህንን ገንዘብ ለምን ለምን ለምን ስራ ልናወጣ እንችላለን ብለን። ገቢና ወጪን ባማከለ መልኩ ማለት ተመጣጣኝ በሆነ መልኩ። በጀትን የበጀት ዝርዝርን አውጥቶ በዚያ ዝርዝር መሰረት ማለት ነው። ተፈጻሚ ማድረግ ማለት ነው። እንግዲህ በጀት ስንል ማለት ነው። እና በዋናነት በጀት ስንል ከገንዘብ አስተዳደር ጋር ይያዛል ማለት ነው። እንግዲህ በጀት ሚለውን በአንድ ቃል ብቻ እንዲሁ ዝም ብለን እጥር ባለ መልኩ ስንተረጉመው ምን ማለት ነው? በአንድ በተወሰነ በአንድ የተወሰነ ጊዜ። ማለትም እንግዲህ ለአንድ ወር ሊሆን ይችላል ወይም ለአንድ አመት ሊሆን ይችላል ብቻ እንግዲህ። በአንድ የተወሰነ ጊዜ ውስጥ የሚገኝን ገቢ ማለት ነው። እንግዲህ በወር ምናገኝ ብዙ ጊዜ የመንግስት ሰራተኞች በወር ነው የምናገኝ የገቢ ምንጫችን። ምናልባትም እንግዲህ ነጋዴዎች ተሆነ ዱማ በቀን ያገኛሉ እንደዚሁም በሰአታትም የሚያገኙት የገቢ ምንጭ አላቸው ዙሮ እንደየ ገቢ ምንጫቸው ማለት ነው። የሚገኝ ገቢ እና የሚወጣን ወጪ አስቀድሞ ለመተንበይ ለማቀድ እና ለመቆጣጠር የሚያስችል የገንዘብ ወይም ደግሞ የንዋይ እቅድ ነው ማለት ነው። ገንዘብ ስንል ንዋይ ማለት ነው ንዋይ ማለት በግእዝ ነው። ገንዘብም እንግዲህ ስልህ ያው በአማርኛ ሆኖ ምናልባት እዚህ ጋር ምንም አይነት ጥርጣሬ እንዳይፈጠር። እኔ ምናልባትም የግዕዝ ቋንቋንም የአማርኛ ቋንቋንም በደንብ ስለምረዳው ስለማውቀው። በየትኛውም ቋንቋ ብናገር ምናልባት እዚህ ጋ ጥርጣሬ እንዳይፈጠርባችሁ ለማለት ነው። ስለዚህ ይህንን ገንዘብ ደግሞ እንግዲህ ከምን እንደምናገኘው ገንዘቡን ደግሞ ለምን ስራ ማዋል እንዳለብን ቀድመን እንግዲህ እቅድና እቅድ እናወጣና በዚያ እቅድ መሰረት። በቃ ተግባራዊ ሆኖ ስራው እንዲሰራ ገንዘቡም እንዲሰበሰብ ካደረግን በኋላ። ምንድን ነው? ይሄ ዋናው አላማው ገንዘቡ ላላስፈላጊ ሁኔታዎች እየወጣ እንዳይበተን። ገንዘቡ እንዳይባክን ነው በዋናነት እንግዲህ በጀት ስንል ማለት ነው። በመንግስት በግለሰብ በትንሹ በግለሰብ ደረጃ በአንድ ቤተሰብ ውስጥ ይኖራል። ከዚያ ደግሞ እስከ ሀገራዊ በጀት ድረስ ምንድን ነው? ይሄ በጀት ዋናው አስፈላጊነቱ የበጀት ቁጥጥር ማድረጉ ገንዘብ ዙሮ ዙሮ ያለአግባብ እንዳይባክን ነው። ገንዘብ በአግባቡ እስራ ስራ ቦታ ላይ እንዲውል ገንዘብም እንደዚሁ ማግኘት ያለብንን ገንዘብ ያው ማግኘት እንድንችል የሚል ትንታኔ ነው ያለው። ዞሮ በዚህ ርዕሰ ጉዳይ ላይ። ስለዚህ ሁላችንም ቢሆን እንግዲህ አቅማችን በመጠነ እና አቅማችን በፈቀደ እንደ ገቢ መጠናችን ኑሯችንን አስተካክለን በበጀት እንኑር የሚል ጠንክር ያለ መልስ ነው ያለኝ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ደግሞ ለተጠየኩት ጥያቄ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ። ዘጠኝ ይላል እንግዲህ ዘጠኝ የሚለውን ቃል እንዲሁ ስናየው። አንድም ቁጥር ነው። ቁጥርነቱን መሰረታዊ ቁጥር መሰረታዊ የመቁጠሪያ ቁጥር ነው መሰረታዊ ያልሁበት ምናልባትም ድራይቭድ ሆኖ የመጣ ቁጥር አይደለም። ያ ማለት ከዜሮ ከመሰረታዊ ቁጥሮች የመጨረሻው ቁጥር ይሆናል ማለት ነው። ዜሮ ከዜሮ ጀምሮ ዜሮ አንድ ሁለት ብለን እስከ ዘጠኝ ድረስ ነው። እንግዲህ መሰረታዊ ቁጥሮችን ምንላቸው ከዚያ በኋላ ምናልባትም እነዚህን ቁጥሮች እንዳስፈላጊነቱ እያቀናጀን ስለሆነ ሌሎችን ቁጥር ምናመጣቸው እነዚህ ግን መሰረታዊ ቁጥሮች ይባላሉ ማለት ነው። ስለዚህ ዘጠኝ ከመሰረታዊ ቁጥሮች የመጨረሻው አሃድ ይሆናል ማለት ነው። ስምንት ብለን ዘጠኝ ለምሳሌ አስር ስንል ግን አስር ከአንድ እና ከዜሮ አንድና ዜሮ ተቀናጅተው የሚሰጠን ቁጥር ስለሆነ መሰረታዊ ቁጥር ልንለው አትችልም ነገር ግን መቁጠሪያ ቁጥር ነው። ምንም ጥያቄ የለውም ሙሉ ቁጥር ነው ምንም ጥያቄ የለውም። ስለዚህ ዘጠኝ የመሰረታዊ ቁጥሮች የመጨረሻ አሃድ ነው ማለት ነው። እና ይሄ ዘጠኝ የምንለው ደግሞ ከአስር በፊት የሚገኝና እንደዚሁም ደግሞ የስምንት ተከታይ የአስር ቀዳማይ የሆነ መቁጠሪያ ቁጥር መሰረታዊ መቁጠሪያ ቁጥር ይሆናል ማለት ነው። እና እንግዲህ ዘጠኝ ሲባል ብዙ ጊዜ እንደው በቤተክርስቲያን አስተምህሮ ውስጥ ብዙም አይፈለግም አይወደድም ምክንያቱም ዘጠኝ የሚለው የተለያየ ትርጉም ይዞ ስለሚመጣ ማለት ነው።

እሺ አመሰግናለሁ እንደተለመደው አሁንም እንግዲህ ቃለመጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለመጠይቁ የመልስ ትንታኔው ወይም ማብራሪያ የምንሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ቃለመጠይቁ ምን ይላል? ሀላፊ ይላል ይቅርታ። ስለዚህ ሀላፊ ማለት ምን ማለት ነው? ሀላፊ የተለያየ ትርጉም አለው ወይስ የለውም ካለው ደግሞ በተለያዩ አረፍተ ነገሮች። ይኸው የተለያዩ አረፍተ ነገሮችን እየመሰረትኩኝ በእነዚህ አረፍተ ነገሮች መሰረት ማለት ነው። ሀሳቡን ግልጽ ለማድረግ እሞክራለሁ ማለት ነው። ስለዚህ አሁን ወደ ትንታኔ እንሄዳለን ማለት ነው። ለምሳሌ ሀላፊ ስንል ምን ማለት ነው? በአንድ ተቋም ላይ እንግዲህ ሙሉ ሀላፊነቱን ወስዶ ያንን ተቋም የሚመራ ሰው ምን ይባላል ሀላፊ ይባላል ማለት ነው። የተቋሙ ዋና አበቃ ስራ አስኪያጅ ወይም ደግሞ ዋና አስተዳዳሪ ብዙ ጊዜ ምን ተብሎ ነው የሚጠራ? የተቋሙ ሀላፊ ነው ይባላል ለምሳሌ አለሙ ከበደ የተባለ ሰውዬ። እንግዲህ የንግድ መምሪያ ዋና ሀላፊ ከሆነ። አለሙ አለሙ ከበደ እኮ የደብረ ማርቆስ ከተማ የንግድ መምሪያ ዋና ሀላፊ ነው ይባላል ማለት ነው ያ ማለት። ምን እያልነው ማለት ነው ስልጣኑ ከሁሉም የሰራተኞች በላይ ሁሉንም ሰራተኞች የሚቆጣጠር ስራውን የሚያስኬድ ወይም የሚያስተዳድር ዋናው አስተዳዳሪ ወይም ሀላፊ። እሱ ነው አስተዳዳሪው እሱ ነው እያልን ነው ማለት ነው። ስለዚህ በዚህ አውድ መሰረት ለምሳሌ እንግዲህ ሀላፊ ስንል? በአንድ ተቋም ወይም ደግሞ ድርጅት ወይም ደግሞ ስራ ላይ ከፍተኛ የስልጣን ቦታ ያለውን ውሳኔ የመስጠት እና የማዘዝ መብት ያለው አንድ ሰው ነው ማለት ነው። ስለዚህ ይሄ ሰው ምን ይባላል ሀላፊ ይባላል ማለት ነው። እንዲሁም በስራው ውጤት ቀጥተኛ ቀጥተኛ ተጠያቂነት ያለው ይሄ ሰውዬ ነው ምክንያቱም ሌሎቹ ሰራተኞች በዚህ የሰው ትእዛዝ ስለሚንቀሳቀሱ ስለሚሰሩ ማለት ነው። ያለእሱ ውሳኔ ሁሉም ሰራተኞች ቢሆኑ መንቀሳቀስ ስለማይችሉ ምክንያቱም እሱ ያዘዛቸውን እና ያዘዛቸውን ብቻ ስለሚሰሩ። በዚያ ተቋም ውስጥ እንግዲህ ለሚሰራው ስራ ሁሉ ቀጥተኛ ተጠያቂ የሚሆነው ማን ነው ማለት ነው። የዚህ ስራ የዚህ ጠቋም ዋና ሀላፊ ወይም አስተዳዳሪ ይሆናል ማለት ነው። ቀጥተኛ ተጠያቂ የሚያደርገውም ምክንያቱም ሌሎች ሰራተኞች ከእሱ በታች የእሱን ትእዛዝ እየተቀበሉ ስለሚሰሩ ማለት ነው። ስለዚህ ሁላችንም ብንሆን ማለት ነው በተቀጠርንበት እያንዳንዱ ተቋም ላይ እንግዲህ እንደየ እንደየ ደረጃው ሀላፊነት ይሰጠናል ስለዚህ። ሁላችንም ሀላፊነታችንን እንግዲህ መቀበል ብቻ ሳይሆን ሀላፊነትን በመወጣት። ለተቋሙ የተሻለ ውጤት እንዲያመጣ ወይም ደግሞ የተሻለ ግብ ላይ እንዲደርስ ወይም ደግሞ ራዕይና እቅሉን እንግዲህ በትክክል ተፈጻሚ እንዲያደርግ ሁላችንም ሀላፊነታችንን በትክክል እንወጣ እላለሁ። በዚህ አጋጣሚ ማለት ነው ምክንያቱም እያንዳንዱ ሰው እንግዲህ የተቀጠረበትን ዋናውን አላማውን ስኬታማ ላይ የማያደርስ ከሆነ ተቋሙ በአንድም በሌላም ኪሳራ እንጂ ትርፍ ስለማይኖረው ማለት ነው። በሌላ መልኩም እንግዲህ ሀላፊ ስንል? ለየት ያለ ትርጉም አለው ማለትም እንግዲህ ሀላፊ የሚለው የላ ትርጓሜው ምንድነው? ቀሪ የሚል ሀሳብ ይዞ ይመጣል ማለት ነው። ያ ማለት ቀሪ ሀሳብ ስንል ምን ማለት ነው? ቀሪ ነገር ሀላፊ ስንል ቀሪ ወይም ደግሞ ያለፈ ማለት የወደቀ የቀረ ያለፈ ነገርን የሚያመለክት ይሆናል ማለት ነው። ለምሳሌ እንግዲህ አሁን በግእዙ ቋንቋ ምን ይባላል ማለት ነው? ኦ አዎ የጣፍቅርው ወላለም አለሙኒ ሀላፊ ንብረቱኒ ሀላፊ ውእቱ ይላል ማለት ነው። ለምሳሌ። እንግዲህ ይሄ ምንድን ማለት ነው ማለት ነው ሀላፊው ሁሉም ነገር ቀሪ ነው ሁሉም ነገር ሀላፊ ነው። የማያልፈው እንግዲህ ሰማያዊ ህይወታችንን ማዳን ብቻ ነው ማለት ነው። ለምሳሌ እንግዲህ የሰው ልጅ ምንድነው? በህይወት የመቆየት እድሜው ቢበዛ መቶሀምሳ አመት ሊቀመጥ ይችላል አንድ ሰው ሙሉ ጤነኛ ሆኖ ማለት ነው ከዚያ በኋላ ግን ይሄ ሰውዬ ማለት ነው በህይወት አይኖርም ይሞታል። ስለዚህ የሰው ልጅ ሁሉ ምንድነው ማለት ነው ሀላፊ ነው ሟች ነው የሚለውን ትርጉም ይዞ ይመጣል ማለት ነው። ያም ማለት በሌላ አገላለጽ እንግዲህ ሁሉ ነገር በዚች ምድር ላይ ያለ ነገር ሁሉ። ይኸው ለጊዜው ነው እንጂ። ከጊዜ በኋላ ሀላፊ ጣፊ ወይም ደግሞ ሀላፊ ነው ወይም ጠፊ ነው ወይም ቀሪ ነው ማለት ነው ሌላ ህይወት ነው የሚኖረው ማለት ነው። ስለዚህ ህይወት ያለው ነገር ሁሉ ይሞታል የሚሞት ነገር ሁሉ ምንድነው ማለት ነው ሀላፊ ነው የማያልፍ ምንና ምን ብቻ ነው ማለት ነው። ምናልባት እንግዲህ ሰማይና ምድር እንዳንልም ምድርም በራሷ ራሱ በየጊዜው ትታደሳለች እና። በፊት የነበረችው መሬት እንደዚሁ ሆና አትቀጥልም። ስለዚህ ማንኛውም አይነት ነገር በዚህ አለም ላይ ያለ ነገር ሁሉ ሀላፊ ነው ሀላፊ ጠፊ። እንደገና እንደየጊዜው የሚሻሻል ነገር ነው ማለት ነው። ስለዚህ ሀላፊ የሚለው አንድም ጠፊ

እሺ አመሰግናለሁ እንግዲህ አሁንም የሆነ በመጀመሪያ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ቃለመጠየቁ ሶፍትዌር ይላል ሶፍትዌር ሃርድዌር። እያልን እንግዲህ የተለያዩ ቃላትን እንመሰርታለን ዙሮ ዙሮ እንግዲህ ይሄን የተጠየቅኩትኝ ሶፍትዌር የሚለውን ቃል። ይኸው በቻልኩት መጠን ማብራሪያ እንድትሰጥ ስለሆነ። ሶፍትዌር እንግዲህ አማርኛ ትርጉም የለውም ራሱ የእንግሊዝኛው ጋር ነው በቀጥታ የመጣ። ስለዚህ ይሄ ሶፍትዌር ማለት እንግዲህ የኤሌክትሮኒክስ መሳሪያዎች አሉ የተለያዩ ኤሌክትሮኒክስ መሳሪያዎች እንደ ዲስክቶፕ። ላፕቶፕ ስልካችን እንደዚሁም እንግዲህ ሌላ ልዩ ልዩ ምንድነው? ላፕቶፖች አሉ ማለት ነው ወይም ደግሞ ስለዚህ እነዚህ የኤሌክትሮኒክስ መሳሪያዎች ማለት ነው። የተለያዩ አፕሊኬሽን አሉ እነዚህ አፕሊኬሽኖችን ምንድነው ስልካችን ላይ ወይም ኮምፒውተራችን ላይ? ወይም ደግሞ ዲስክቶፓችን ላይ። ዳውንሎድ አድርገን በኢንተርኔት ከኢንተርኔት ዳውንሎድ እናደርግና እነዚህን ሶፍትዌሮች መልሰን ኮምፒውተራችን ወይም ስልካችን ላይ ሊሆን ይችላል መልሰን ኢንስቶል እናደርጋቸዋለን እንጭናቸዋለን ማለት ነው። ከዚህ በኋላ በትክክል ከተጫኑ በኋላ እነዚህ ሶፍትዌሮች ማለት ነው። በቃ የተለያዩ ተግባራትን በቀላሉ በአጭር ጊዜ ጥርት ያለ ስራ እንዲሰሩልን የተለያየ ትእዛዛዊ የተለያየ ትእዛዝ የተለያየ ፕሮግራም እየሰጠን ማለት ነው። በዚህ የሶፍትዌር እየታገዝነ ስራዎችን ጥርጥ ያሉ ጥራት ያላቸውና እንደዚሁም ደግሞ እንግዲህ በአጭር ጊዜ ውስብስብ ያሉ። ስራዎችን በቀላሉ ይህንን ሶፍትዌር ተጠቅመን ስራ እንድንሰራ። ያግዘናል ወይም ደግሞ ስራችንን በተቀላጠፈው ሁኔታ እንድንሰራ ያበረታታናል ወይም ደግሞ ያግዘናል ማለት ነው። ስለዚህ ሶፍትዌር ስንል ምክንያቱም የዚህ የቁስ አካሉ የኤሌክትሮኒክስ ቁስ አካሉ። በእጅ የሚዳሰሰው ሳይሆን ከውስጥ እንግዲህ እኛ በማናውቀው መልኩ ነገር ግን እኛ በሃርድዌር የምንሰጠውን ትእዛዝ እሱ በሶፍትዌር ይቀበልና። ወደ ተለያየ ትርጉም ወዳለው ወይም ደግሞ ለእኛ። ዲስፕሌይ በማድረግ እንድንረዳው የሚያደርግ እንግዲህ የተለያዩ የኮምፒውተሮች ክፍሎችም ይሆናሉ ማለት ነው። ስለዚህ ሶፍትዌር በሚለው ላይ ያለኝ አጠቃላይ ጠቅለል ሳደርገው ምንድነው ማለት ነው? ዛሬ ዛሬ ላይ እንግዲህ የተለያዩ ሶፍትዌሮች እየመጡ ስራዎችንም በቀላሉ እንድንሰራ እያደረጉ ነው የተለያዩ ፕሮግራሞች ይመጣሉ እነዚያ ፕሮግራሞች ደግሞ። እጅግ በጣም ውስብስብ የሆኑ ስራዎችን በአጭር ጊዜ ውስጥ በተቀላጠፈው ሁኔታ እንድንሰራ ይኸው ትልቅ አስተዋጽኦ ያደርጋሉ ማለት ነው። እንግዲህ በተለይ በሰለጠኑት አለም ላይ ያሉ እንደዚህ የኮምፒውተር ፕሮግራም። ባለሙያዎች ማለት ነው ወይም ደግሞ ልዩ ብቃት ያላቸው ከኮምፒውተር ጋራ። የተለያዩ ሶፍትዌሮችን በየጊዜው ዴቨሎፕ ያደርጋሉ ክሬት ያደርጋሉ ስለዚህ እነዚህ ሶፍትዌሮች ደግሞ የተለያዩ ስራዎችን እንደው በአጭር ጊዜ ውስጥ እንደው ረጅም የሆነ ሜጋባይቶችን እንግዲህ ፕሮሰስ እያደረጉ በቃ ጥልቅ የሆነ ሀሳብና ትንታኔ። ለመስጠት የሚያስችል። ክህሎት ወይም ደግሞ ካፓሲቲ ያላቸውን በየጊዜው እየተመረቱ። እንግዲህ አለማችንን እንዲሁም ደግሞ የእያንዳንዱን ግለሰብ ህይወት። ስራዎቹን ቀላል እንዲሆን ያደርጉለታል ማለት ነው። እና ሶርትዌር በሚለው ቃል ላይ ያለኝ ጠቅላላ ትንታኔ ወይም ሀሳብ ይህንን ይመስላል። እንግዲህ በተለያዩ ርዕሰ ጉዳይ ተመልሼ እስከመጣ ሰላም ቸር ይግጠመን በማለት በዚሁ ሃሳቤን እቋጫለሁኝ አመሰግናለሁ።

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው በመጀመሪያ ደረጃ ቃለመጠየቁን በድምጽ አሰምቼ አነባለው ከዚያ በኋላ በቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ። ፌብሩዋሪ ይላል ፌብሩዋሪ ፌብሩዋሪ የሚለው እንግዲህ በአውሮፓ ማለትም በእንግሊዝኛ ቋንቋ ወይም በአውሮፓውያን ቋንቋ ማለት ነው። ፌብሩዋሪ የሚለው የካቲት የሚለውን በእኛ የአማርኛ ቋንቋ ተናጋሪዎች ዘንድ የካቲት የምንለውን ወር የሚያመላክት አንድ ወር ነው ማለት ነው። ስለዚህ እንግዲህ ይሄ ወርህ የሚታወቀው በእኛ ዘንዳ እጅግ በጣም ፀሀያማ የሆነ ወቅት ዝናብ የዝናብ ምንም አይነት ዝናብ የማይጥልበት በተቃራኒው ደግሞ የሙቀት የፀሀይ የሙቀት መጠኑ በጣም ሀሩራማ የሚሆንበት እና እንደዚሁም ደግሞ ምድር በቃ በተለየ ሁኔታ ሁሉ ነገሯ ደረቅ የሚሆንበት ሰዓት ነው ማለት ነው። ምንም አይነት እንግዲህ የልምላሜ ምልክት አይታይም ምናልባት እንግዲህ ምንጮች አካባቢ ላይ ካልሆነ በስተቀር ማለት ነው። ያ ማለት እንግዲህ ምንድነው? በአመቱ ውስጥ ያለው ከፍተኛ የሙቀት መጠን የሚመዘገብበት ደግሞ የዝናብ መጠኑ ደግሞ በጣም ዝቅተኛ ሪከርድ የሚመዘገብበት ወቅት በመሆኑ። የካቲት እንግዲህ ምንድነው ማለት ነው? በእኛ በጋ ነው ማለት ነው። ምናልባት እንግዲህ በእንግሊዝ በፈረንጆች ወይም ደግሞ በውጩ አለም ደግሞ። ፌብሩዋሪ የሚባለው ወቅት ምናልባትም የጸደይ ወቅት ማለትም የአበባ ወቅት ይሆናል ማለት ነው። ምክንያቱም ጥር ላይ ነው እንግዲህ አዲስ ዘመን የሚቀበሉት ከዚያ የካቲትም በዚያው ልክ እንግዲህ ወደ ክረምቱ ጠጋ ማለት ማለት ከክረምቱ ያን ያህል ያራቀ ወቅት በመሆኑ የአበባ ወቅት ይሆናል ብዬ ነው። እንግዲህ ኤክስፔክት የማደርገው ማለት በዚያ ልክ ነው የሚሆን ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ምናልባት እንግዲህ ፌብሯሪ ሲባል ጃንዋሪ ፌብሯሪ ለነ እንግዲህ በለአውሮፓውያን የቀን አቆጣጠር ወይም ደግሞ የጊዜ መለኪያ ይሄ ምን ይሆናል ማለት ነው? ሁለተኛ ወራቸው ይሆናል ማለት ነው። ለእኛ እንግዲህ እንደ ኢትዮጵያ የቀን አቆጣጠር ማለት ነው እንግዲህ የካቲት ነው ፌብሩዋሪ ስንል የካቲት እያልን ነው ማለት ነው። የካቲት ደግሞ ለእኛ እንግዲህ ስድስተኛ ወራችን ይሆናል ማለት ነው። ምክንያቱም አዲስ ዘመን የምን ብለን የምንጀምረው ከመስከረም አንድ ብለን ነው መስከረም ጥቅምት ህዳር ታህሳስ ጥር እንልና ከዚያ ስድስተኛ የካቲት ብለን ስለምንገልጽ ማለት ነው። ስለዚህ እነሱ ደግሞ መስከረም ብለው ነው ማነው? ጥር ብለው ነው የሚጀምሩ ጥር አንድ የካቲት ሁለት ይሆናል ማለት ነው። ይህ ማለት። ከጥር ጀምረው ሁለተኛው ወር የካቲት ወይም ደግሞ ፌብሩዋሪ የሚለው ቃል ይሆናል ለእነሱ ማለት ነው። ስለዚህ የካቲት ደግሞ እንግዲህ ለየት ያለ ወር ነው። በተለይ ለእኛ ለኢትዮጵያውያን ምክንያቱም እንግዲህ የካቲት ስንል ታሪካዊ ወርህ ነው። ይኸው በዚህ ወርህ ውስጥ ምንድነው ታሪካዊ እንዲሆን ያደረገው ብንል ለምሳሌ ጀግኖች አባቶቻችንን ጣሊያንን ተዋግተው ያሸነፉት በየካቲት ወር ውስጥ ነው። ስለዚህ ይህንን ወር ከሌሎቹ በተለየ እንደው ልዩ ያደርገዋል ይሄ በ ይህንን ጉዳይ በመፈጸማቸው ማለት ነው። ምክንያቱም እንግዲህ ይህ ጣሊያንን እንግዲህ በዚያን ዘመን ከዛሬ ስንት አመት በፊት ማለት ነው። በጣም የሰለጠነና በጦር ትጥቁ እንደዚሁም ደግሞ ታክቲኩ ማለት ነው ወይም ደግሞ የጦር ሜዳ ስልቱ እጅግ በጣም እንግዲህ በጣም ቴክኖሎጂን የተላበሰ በመሆኑ ጣሊያን በዚያን ጊዜ ኢትዮጵያ ደግሞ ምንም አይነት እንግዲህ የጦር መሳሪያ በሌለበት ወቅት። ዝም ብሎ ባዶ ዱላ ይዞ ሂዶ እንግዲህ በደንብ በዚህ ልክ በሰማይ በአየር በምድር በሰው ሀይል ዘመናዊ ትጥቅ ታጥቆ የመጣውን እንግዲህ ፋሺስት ኢጣሊያን ወራሪ። አፈር ዲም አስበልቶ ማለት ነው አፈር ዲም አስበልቶ። እዚያው እንግዲህ እዚህ ኢትዮጵያ ውስጥ አሸንፎ ድል ያደረገበት ወቅት በመሆኑ በልዩ ሁኔታ እንግዲህ ማለት ነው የየካቲት ወር በዚህ ልዩ ሁኔታ ይከበራል ማለት ነው። ብሄራዊ በዓል እንግዲህ በሃያ ሶስት የካቲት ሃያ ሶስት ቀን ማለት ነው። ይህንን ታሳቢ በማድረግ ሀገራዊ ብሄራዊ በዓል ተብሎ ይከበራል ማለት ነው። እና ፌብሩዋሪ ወይም ደግሞ የካቲት የሚለውን በዚህ ልክ ታሳቢ እናደርጋለን ማለት ነው። እንግዲህ ይሄ ፌብሩዋሪ የሚለው ለእኛ እጅግ በጣም ሲበዛ ሀሩራማ የሆነ ወቅት ነው። ምናልባት ለሌሎች ሀገር ቅድም ገልጬዋለሁ ይመስለኛል። ምናልባት እንግዲህ በል ማነው የጸደይ ወቅት ይሆናል ማለት ነው። እና ስለዚህ ፌብርዋሪ በሚለው ወይም ደግሞ የካቲት ፌብሩዋሪ ማለት እና የካቲት ማለት እንግዲህ የቋንቋ ልዩነት ካልሆነ በስተቀር ሌላው ሁሉም ነገር ተመሳሳይ ያለ ተመሳሳይ ነው። በዚህ ርዕስ ላይ ያለኝ አጠቃላይ ማብራሪያ ወይም ደግሞ ትንታኔ ይህንን ይመስላል እንግዲህ ዳግም ደግሞ በተለያዩ ቃለ መጠይቆች ተመልሼ በመምጣት የማብራሪያ ወይም ደግሞ ገለጻ አደርጋለሁ ማለት ነው። እስከዚህ በሰላም ቸር ይግጠመን

እሺ አመሰግናለሁ አሁንም እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ደግሞ ለቃለ መጠይቁ የመልስ ማብራሪያ ወይም ጥንታኔ የምሰጥ ይሆናል ማለት ነው። ቃሉ ምንድነው የሚል ወይም ቃል መጠይቆ ቆጮ ይላል። ምናልባት እንግዲህ ይሄ ቃል በተለያየ አካባቢ ላይታወቅ ይችላል። እኔም እንዲሁ እንግዲህ ይሄንን ቃል በትምህርት ለትምህርት በሄድኩበት አጋጣሚ። ወደ ወደ ደቡብ ኢትዮጵያ ማለትም ወላይታ አካባቢ ነው ይሄ ቃል የተለመደ የሆነው። ምንድነው? ቆጮ ስንል ባህላዊ ምግብ ነው እና ባህላዊ ምግብ ነው ስንል በሀገሪቱ በኢትዮጵያ ማለት አይታወቅም ያ የምግብ አዘጋጀቱ ስለዚህ በተወሰነ በተለይ በደቡብ ኢትዮጵያ ክፍል ውስጥ ያለ ቃል ነው የሚነገር ቃል ነው። ቃሉ ምንድነው? እንግዲህ ምንድንነው የሚያመለክተን ስንል ባህላዊ የምግብ አይነት ነው ከምንድነው ይዘጋጃል? እንዴት ይዘጋጃል? የሚሉትን እንግዲህ በአጭር ደቂቃ ውስጥ ትንታኔ ለመስጠት እሞክራለሁ ማለት ነው። እንግዲህ እንደሚታወቀው እንሰት የሚባል የጓሮ ተክል አይነት ተክል አለ። በተለይ እንግዲህ እኛ ኮባ ነው የምንለው ያንን በእኛ አካባቢ ዙሮ ኮባና እንሰጥ የተወሰነ ግንኙነት ጄኔቲካሊ ግንኙነት አላቸው ይመሳሰላሉ። ነገር ግን ይሄ እንሰጥ የምንለው የጓሮዋ ትክልት ማለት ነው። ከኮባ ለየት ይላል ለየት ያለበት መልኩም ቅጠሉ አንደኛ ያኛው ትንሽ ሰሳ ይላል። እንደዚሁም ደግሞ እንደ ኮባ ጥንካሬ የለውም። እንግዲህ በዋናነት ይሄ እንሰጥ የምንለው ማለት ነው። እሱሩ ውስጥ የሚያኩረው ነገር አለ ማለት አኩራች ነው ማለት ነው። እሱሩ ላይ እንደ ድንች አይነት ነገር በጣም ትልቅ የሆነ ማለት በቃ ትልቅ የሆነ እንደ ድንች አይነት ነገር አለ። ስለዚህ ይሄን እንስት እያደገ ብሄደ ቁጥር ያ እንደዚህ አይነት ነገር ይሄን ማነው? እንሰጥቱ እድሉም አምሮ በዚህ ወልቅ ይጨምራል። ስለዚህ ይሄ ምንድነው ይሆን ይደረጋል ማለት ነው። ተቆፍሮ ይወጣና መሬት ውስጥ ይቀበላል እንግዲህ ያኛው ስተሚበሳበስ ድረስ ማለት ነው ወይም ደግሞ ዲኮምቦዝ ደስተም ቢሆን ድረስ መሬት ውስጥ ይቀበራል። እንግዲህ መሬት ውስጥ ሲቀበር ሽታ ይፈጥራል ብዙ ጊዜ። ያ ማለት ምን ማለት ነው? እንግዲህ የሚቀበለው እንዲህ ብላላ ማለት ነው እዚያ ውስጥ ያለው ነገር እንዲህ ብላላ ነው። በጣም ብዙ ጊዜ ከተቀመጠ ከምግብነት አልፎ ወደ ቆሻሻነት ይሄዳል ዝሮ። ተመጣጣኝ ለሆነ ጊዜ ተቆፍሮ መሬት ውስጥ ይቀበራል ከዚያ እንግዲህ። እንደአስፈላጊነቱ ተቆፍሮ ይወጣና ያ ቆሻሻው ከአፈር ጋር ንክኪነት ስላለው ቆሻሻው ተልጦ ይወገዳል ማለት ነው። ከዚያ ከአኩላች ምቁ ጋራ አእምሮ እንዳይቀላቀል ከላይ በቢልዷ በምሳር እየተፋቀ ይወገዳል። ከዚያ በኋላ ይሄ በእንደ ድንች ያቆረጠውን የእንስሳቱን ክፍል ማለት ነው። በጣም እንግዲህ ብትን ውሎ ዱቄት ይሆናል ከዚያ በኋላ ደግሞ እንግዲህ ነጭ ነው። በጣም ዱቄት ከሆነ በኋላ አንድ አስፈላጊነቱ የተለያየ እንግዲህ የማፍላላት ሂደቶችን ይሄድና እንግዲህ እንደ የትኛውም አይነት እህል ማለት ነው ይደበታል። ተደብቶ እንግዲህ በእንጀራ መልኩ ተበርዞ ማለት ነው። እንደ እንጀራ ይቀባና እንደ እንጀራ የምግብ አገልግሎት ይሰጣል ማለት ነው። ስለዚህ ይሄ ምግብ ደግሞ ብዙ ጊዜ ጠንከር ያለ ስለሆነ ያለ ስለሆነ ማለት ነው። አንድ ጊዜ ከተመገብነው በኋላ ምናልባትም ከጤፍ እንጀራ ወይም ደግሞ ከስንዴ እንጀራ በተለየ መልኩ ለብዙ ጊዜ ሆድ ላይ አይጠፋም ማለት ነው። ያ ማለት ምን ምን ያክል? ይሄ የመፍላላት ደረጃው ከፍተኛ ማለት የመበላላት ደረጃው ዝቅተኛ ስለሆነ ጨንጓራ ላይ ሳይልም ብዙ ጊዜ ይቆያል ማለት ነው። ምንም ያክል የጨንጓራ ላይ የማፍላላት ሂደት ቢሄድበትም በቀላሉ እንግዲህ ስለማይሰበር ማለት ነው። በአንጻራዊነት ከሌላ የምግብ አይነቶች ከልዩ ልዩ የምግብ አይነቶች እሱ ብዙ ጊዜ ጨዋራችን ላይ ያው ሳይል የሚቆያል ማለት ነው። ስለዚህ ራብን የመቋቋም ሀይሉ ምግብ ተሎ ተፈኝቶ ወደ ምግብ እንሽርሽሪት ውስጥ ስለማይገባ ማለት ነው። ራብን በከፍተኛ ደረጃ የሚቋቋም የምግብ አይነት ነው ባህላዊ የምግብ አይነት ነው። ምናልባት ይህንን ምግብ እንግዲህ ቅድም እንደገለጽኩትኝ ደውፍ ኢትዮጵያ አካባቢ ነው ይሄ ምግብ የተለመደው እንጂ ወደ ሌሎቹ የኢትዮጵያ ክፍሎች ምናልባት እንኳን ምግብነቱን ይቅርና ቃሉን ራሱ ቆጮ ብለን ብንነግራቸው ወይም ደግሞ ይሄን ቃል እንደዚያ ብለን ብንጠራው ምን ማለት እንደሆነ ራሱ ሰዎቹ ላይረዱት ይችላሉ ማለት ነው። እና በሆነች ቦታ አካባቢ ላይ ብቻ የተለመደ ባህላዊ ምግብ ነው። ቃሉን ብዙ ጊዜ እንግዲህ በኢትዮጵያ ውስጥ ማለት ነው በተለይ በአማልኛ ቋንቋ ተናጋሪዎች ዘንዳ ያን ያህል የተለመደ አይደለም። ይኸው ዝም ብሎ ቃሉን ቆጮ ከሚል የዘለለ ሌላው ቅና የላቸውም። እኔም እንግዲህ ይሄንን ቃል በደንብ ያወቅኩትኝ ለትምህርት ብሄርኩበት

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው በመጀመሪያ ደረጃ ቃለመጠየቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ደግሞ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃል መጠይቁ ኪሳራ ይላል ኡይ ያሳዝናል ኪሳራ እንግዲህ ቃሉንም ስንሰማው ኪሳራ ነው። ምን ማለት ነው? ኪሳራ ማለት እንግዲህ አንድ ሰው በተለይ ኪሳራ የሚለውን ቃል ብዙ ጊዜ የምናያይዘው ገንዘብን ከማግኘት እና ከማጣት ጋራ ነው። ንብረት ከመውደም እና ወይም ደግሞ ንብረት ከመውደም በተፈጥሮ ሊሆን ይችላል ወይም ደግሞ ሰው ሰራሽ በሆኑ አዳጋዎች ወይም ክስተቶች ሊሆን ይችላል የገንዘብ ወይም ደግሞ ንብረትን ማጣትን ያመለክታል ማለት ነው። ስለዚህ በንግዱም ከሆነ ምናልባትም እንግዲህ አተርፍ ብሎ አጉዳይ ይባላልና አተርፍ ብሎ አጉዳይ ማለት ኪሳራ መግባት ማለት ነው። እና ኪሳራ ስንል በንግድ በገንዘብ ወይም በንብረት ላይ የሚደርስ ውድመትን ወይም ደግሞ መጥፋትን ወይም ደግሞ ጉድለትን የሚያመለክት ቃል ነው ማለት ነው። ስለዚህ ኪሳራ ስንል የት ማነው ትርፍ የሚለው ቃል ተቃራኒ ቃል ይሆናል ማለት ነው። ማጣትን ነው የሚያመለክት እንግዲህ ኪሳራ ስንል አጣን ማለት ነው ሉዝ የሚለውን የእንግሊዝኛ ተመጣጣኝ ትርጉሙን ይዞ የሚመጣ ይሆናል ማለት ነው። ስለዚህ ይሄ ቃል በአብዛኛው ከወጪ ጋር ተያይዞ የሚከሰት ወይም ደግሞ የሚያስገኘው ማለት ጥቅም ከሚያስገኘው ጥቅም ይልቅ ወጪው የበዛበት ብለን የምንገልጽበት ሁኔታ ነው ማለት ነው። ስለዚህ ምንድነው? ለምሳሌ አሁን እኔ እንግዲህ አንድ ቤት አለኝ ይሄን ቤት ለምሳሌ ሁለት ሚሊየን ሽጬ እንደገና ሌላ ቤት ሰርቼ ብር አተርፋለሁ ብዬ አስብና ቤቱን ስሰራው ምናልባትም እንግዲህ ከሁለት ሚሊየን በላይ የሚጠይቀኝ ከሆነ ምን እላለሁ በዚህ አጋጣሚ የኔ ስራ ኪሳራ ነው እላለሁኝ። ያ ማለት ገንዘብ ትርፍ ገንዘብ አላስገኘኝም ከሰርኩኝ ገንዘብ አጣሁኝ ማለት ነው። ሌላ ተጨማሪ ብር ጠየቀኝ እያልሁ ነው ማለት ነው። የሆነን ስራ ስሰራ ትርፍ ከማግኘት ይልቅ ሌላ ተጨማሪ ወጪ ጠየቀኝ ስራውን ለመስራት ሌላ ተጨማሪ ወጪ ጠየቀኝ ወይም ደግሞ አስፈለገኝ ሌላ ተጨማሪ ሂሳብ ወይም የብር መጠን አስፈለገኝ እያልኩ ነው ማለት ነው። ስለዚህ ኪሳራ ስንል ማጣትን የሆነ ሀብት ንብረታችን መውደሙን ወይም ደግሞ እንግዲህ የትርፍ የሆነ ትርፍ ከሚለው ቃል ተቃራኒ የሆነ ማለት ነው። ለምሳሌ እንግዲህ አንድ ነጋዴ በሰባት መቶ ብር ወይም ደግሞ በሰባት ሺህ ብር የተለያዩ ስልኮችን እንግዲህ ለንግድ ይዞ ይመጣል ከሆነ ቦታ ማለት ነው። ስለዚህ እዚህ ያመጣና እንግዲህ ሰባት ሺህ የገዛውን ምናልባት አምስት መቶ ብር እያተረፈ ሊሆን ይችላል። ሰባት ሺህ አምስት መቶ ሊል ይችላል ሰባት መቶ ሰባት ሺህ አምስት መቶ ብር ነው የሚሸጡ ሊል ይችላል። በዚህን ሰዓት ግን ከእነዚህ ስልኮች በተሻለ ጥራትና ደረጃ ላይ ያሉ ስልኮች አማራጭ ይኖራል ማለት ነው። ስለዚህ ሰዎች ይሄንን ሰባት ሺ አራት ወይም አምስት መቶ ከመግዛት ይልቅ ስድስት ሺህ አምስት መቶ የሚሸጡ ጥሩ ጥሩ በስሪታቸው በሞዴላቸው የተሻሉ ስልኮች ካሉ ወደ እነዚያ ይሄድና በስድስት ሺህ አምስት መቶ ወይም ደግሞ እንግዲህ እንደ አስፈላጊነቱ ብቻ እነዚህን ስልኮች ይገዛል ስለዚህ ያ ሰውዬ ምንድነው? እነዚህን ሰባት ሺ የገዛቸውን ስልኮች ማለት ነው። እንኳንስ ሰባት ሺህ አምስት መቶ አራት መቶ ልሸጥ ይቅርና ሰባት ሺህ በራሱ በአይነተኛ ዋጋ ራሱ መሸጥ ላይሸጣቸው ይችላል ማለትም የሰው እቃዎችን የሚገዛበት አማራጮቹ ሰፊ ስለሆኑ እነዚያን የሚፈልግበት የሚፈለጉበት ሁኔታ ይታጣል ማለት ነው። ስለዚህ ምን ያደርጋል ማለት ነው። የግዴታ ከገዛበት ገንዘብ መጠን በታች ወርዶ ይሸጣቸዋል ለምሳሌ ቅድም በሰጠሁት ምሳሌ መሰረት ምናልባትም ሰባት ሺህ ገዝቶ ስድስት ሺህ አምስት መቶ ሊሸጣቸው ይችላል። ስለዚህ በስልኮቹ ቁጥር ስንት ብር አጣ ማለት ነው ወይም ደግሞ ስንት ብር ከሰረ ማለት ነው። አምስት መቶ ብር አምስት መቶ ብር በየ በስልኮች ቁጥር ያጣል ማለት ነው። ለምሳሌ አራት ስልክ ገዝቶ ከሆነ ሁለት ሺህ ብር እንግዲህ ያጣል ማለት ነው። ወይም ደግሞ አራት ሺህ ብር ማግኘት በቃ ተገዛበት በታች ወርዶ ሸጣቸው ማለት ነው። እና ይሄ ማነው ካራቱ ስልኮች አምስት አምስት መቶ ብር ከስሮ ሲሸጥ ሁለት ሺህ ብር ከሰረ ማለት ነው። ስለዚህ ይሄ ሁለት ሺህ ብር ማለት ነው ለእሱ ምኑ ነው ማለት ነው የኪሳራ መጠኑ ነው ማለት ነው። የኪሳራ መጠኑ ራሱ ሁለት ሺህ ወይም በዚያ በላይ ሊሆን ይችላል። ብዙ ስልኮችን ከገዛ ማለት ነው። ለምሳሌ ብዙ ስልኮች ከገዛ በስልኮች ቁጥር በአምስት መቶ በማባዛት በዚያም መጠን ልክ ማለት ነው። ሰውየው ከሰረ ኔጌቲቭ ውስጥ ገባ ማለት ነውና። ብዙ ጊዜ እንግዲህ በንግዱ አለም ያሉ ሰዎች ያውቃሉ። ምን አይነት ማቴሪያል ምን አይነት አካባቢ ተፈላጊ እንደሆኑ ምን አይነት ቁሳቁሳት ደግሞ የት አካባቢ ተፈላጊ እንዳልሆኑ ይህንን የገበያ ጥናት አድርጎ ነው እንግዲህ ሰው ወደ ንግድ አለም ሲገባ ምን ብነግድ ያዋጣኛል ምን የእቃ አቅርቦት ባቀረብ የተሻለ ቅቡልነት ይኖረኛል የሚለውን በደንብ አጢነው ነው

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ የምንሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ? መቼ ይላል እንግዲህ መቼ የሚለውን ቃል ስናይ እንዲሁ ማለት ነው። በአማርኛ ቋንቋ ስርዓቱ ማለት ነው ነገሮቹ ወይም ደግሞ ክስተቶቹ ወይም ደግሞ ፕሮግራሞቹ የተለያዩ ፕሮግራሞች ሊሆኑ ይችላሉ። ወይም ደግሞ እንግዲህ እያንዳንዳቸው የተለያዩ ድርጊቶች ሊሆኑ ይችላሉ እነዚህ ድርጊቶች ወይም ፕሮግራሞች ወይም ደግሞ ክስተቶች ማለት ነው። በትክክል የተከሰቱበትን ማለትም የተፈጸሙበትን ወይም ደግሞ የተተገበሩበትን ወይም ደግሞ የተከወኑበትን ትክክለኛ ሰዓት የሚጠይቅ ወይም ደግሞ የዚያን የተፈጸሙበትን ወይም የተከወኑበትን ወይም ደግሞ የተተገበሩበትን ሰዓት ለማወቅ የሚጠይቅ ቃለ ነው ማለት ነው። ስለዚህ መቼ ስንል እንግዲህ ምናልባት በሰአት ደረጃ ሊሆን ይችላል ወይም ደግሞ በወር ደረጃ በሳምንታት ደረጃም ሊሆን ይችላል። ወይም በወር ወይም ደግሞ በአመት ደረጃ ሊሆን ይችላል መልሱ ሲሰጥ ለዚህ ጥያቄ ማለት ነው። ለምሳሌ አሁን እኔ ምንድነው? ወይም ደግሞ ይሄ እዚህ ላይ ማለት ነው። የሚፈጸሙበትን ብቻ ሳይሆን የተፈጸሙበትንም ወደፊት ሊፈጸሙ የሚችሉትን እቅዶች ወይም ደግሞ ከዚህ በፊት ተፈጽሞ ያለፉ ድርጊቶችንም ሊሆን ይችላል። ዙሮ መቼ የሚለው ቃል ምንድነው? ወደፊት ገና ለሚሆኑ ተግባርም ሊሆን ይችላል ወይም ደግሞ ከዚህ በፊት ተሰርቶ ያለፈን ተግባርም ሊሆን ይችላል ማለት ነው። ጥያቄው ወይ? ማለት ጥያቄው የሚጠይቀው ወይም ደግሞ መልስ መልሱ ምንድነው ከዚህ በፊት የተሰራ ሊሆን ይችላል ወይም ደግሞ ገና ወደፊት ሊሰራ የሚችልን እቅድ የሚያጠይቅ ሊሆን ይችላል። ማለት ነው። ስለዚህ ጊዜው ምናልባትም እንግዲህ በሰአታት ደረጃ ወይም በሳምንታት ወይም በወራት ወይም ደግሞ በአመታት ደረጃም እንግዲህ ሊገለጽ ይችላል ማለት ነው። አሁን ለምሳሌ እኔ ምን ብዬ ልጠይቅ እችላለሁ ማለት ነው። አበበ ሚስት መቼ ነው ያገባኸው ብዬ ልጠይቅ እችላለሁኝ? ስለዚህ ሚስት መቼ ነው ያገባው ብዬ ስጠይቀው ምናልባትም ይሄ ሰውዬ እንግዲህ በዚህ ሳምንት ውስጥ አግብቶ ሊሆን ይችላል ወይም ደግሞ ከሳምንት በፊት አግብቶ ሊሆን ይችላል። ሊሆን ይችላል ወይም ደግሞ ከሁለት ወር ከወር በፊት ወይም ደግሞ ከሁለት ወር በፊት ወይም ደግሞ የዛሬ አመት ወይም ደግሞ ከዛሬ አመት በፊት አግብቶ ሊሆን ይችላል። ወይም ደግሞ ምናልባት እንግዲህ እኔ በተሰሳተ መልኩ። ይሄን ሰውዬ ስጠይቀው ሚስት እኔ ያገባ መስሎኝ ነበር የጠየኩት ነገር ግን ሚስት አላግብቶ ከሆነ ምናልባትም ገና ሳያገባ ከሆነ ወደፊት ሊያገባ ሆኖ ከሆነ። አላገባሁም ይልና ነገር ግን ይለኛል አላገባሁም ማለት ጥያቄው ስህተት አለበት። እኔ ከዚህ እስካሁን ገና ሚስት አላገባሁምና ግን ገና ወደፊት ላገባ እችላለሁ ብሎ እቅድ ይዞ ከሆነ። የዛሬ ሳምንት ነው የማገበው ወይም ደግሞ የዛሬ ወድ ነው የማገባ ወይም ደግሞ የዛሬ አመት ለማግባት እቅድ። ይዣለሁኝ ወይም ደግሞ ከዛሬ ሁለት አመት በኋላ ይሄን ይሄንን ስራ ተሰራሁ በኋላ ሊል ይችላል ወይ ትምህርቴን ከተማርኩ በኋላ። ወይም ደግሞ ምንድነው ቤቴን ከሰራሁ በኋላ ሊል ይችላል። ዞሮ የእሱ እቅድ ይለያያል ማለት ነው። ከዛ በኋላ። ይሄንን ከሰራሁ በኋላ ሚስት አገባለሁኝ ይኸው በዚህ ልክ ነው ፕሮግራም ይዤ ብሎ እንግዲህ መልስ ይሰጠኛል ትክክለኛ ሚስት የሚያገባበትን ትክክለኛ ጊዜ በዚህ መልክ ሊገልጽልኝ ይችላል ማለት ነው። ስለዚህ መቼ የሚለው ቃል ወደፊት ለሚሰራ ስራ ወይም ደግሞ ለሚከወን ተግባር። ወይም ደግሞ ከዚህ በፊት ተሰርቶ ያለፈን ወይም ደግሞ ተፈጽሞ ያለፈን ድርጊት ሊሆን ይችላል የሚገልጸው ማለት ነው። በፊትም በኋላም ያለውን ጊዜ የሚያትት ወይም ደግሞ የሚጠይቅ ቃለመጠይቅ ነው ማለት ነው። ስለዚህ መቼ ስንል ብዙ ጊዜ ሰዎቹ የሚረዱት ወደፊት ያለን ጊዜ ብቻ ሊሆን ይችላል። ሀሳባቸው ዝሮ ግን መቼ የሚለው ቃል ከዛሬ በፊት ያለውንም እንደገና ከዛሬ በኋላ የሚመጣውንም ጊዜ አብሮ አካቶ የሚይዝ ቃለመጠይቅ ነው ማለት ነው። ስለዚህ ለምሳሌ እንግዲህ አንድ ሰው ለምሳሌ ባለቤቱ ነፍሰ ጥሩ ሆና ላያት እችላለሁኝ ከዚያ በኋላ ግን ምናልባት እንግዲህ የተገላገለችበትን እለት ሳልሰማ። ተብዙ ጊዜ ወይም ደግሞ ከሳምንታት በኋላ ልሰማ እችላለሁ ከዛ ምንድነው? አንተ ባለቤትህ ተገላግላለች አሉ እንዴት ሳትነግረኝ መቼ ተገላገለች ብዬ ልጠይቀው እችላለሁ። ስለዚህ መቼ ተገላገለች ብዬ ስጠይቀው። እንግዲህ ተገላግላይ አይደል ሴትዮዋ ስለዚህ ከዛሬ የዛሬ ይህን ያህል ቀን ወይም ደግሞ የዛሬ ሳምንት ወይም ከሁለት ቀን በፊት ወይም ከሶስት ቀን በፊት ብሎ እንግዲህ ትክክለኛ ሴትየዋ የተገላገለችበትን እለት። በትክክለኛ ጊዜው መልስ ይሰጠኛል ማለት ነው። ስለዚህ መቼ የሚለው

እሺ አመሰግናለው እንግዲ እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለው ማለት ነው ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለው ማለት ነው። አሁን ወደ ቃለ መጠይቁ። ሜይ ይላል እንግዲ ሜይ የሚለው። ተመጣጣኝ የሆነ ወይም ደሞ ተመሳሳይ ፍቹ ማን ይሆናል ማለት ነው። ለእኛ ሜይ የሚለው በቀጥታ እንደው ፊደሉ የአማርኛ ፊደል ይሁን እንጂ የአማርኛ ቋንቋ ፊደል ይሁን እንጂ። ቃሉን እንደዚው ሜይ ብለን ስናነብ ምንድነው የነ የእንግሊዝኛ ወርድ ነው ይሄም ቃል ምንድነው ማለት ነው። ግንቦት የሚለውን የኛን ቃል ያመጣል ማለት ነው። ወይም ደግሞ የዚያ ሜይ ለሚለው ተመሳሳይ ፍቺው በእኛ ቋንቋ ማለት ነው ግንቦት የሚለውን ቃል ያመጣልናል ማለት ነው። ስለዚ ሜይም አልኩኝ ወይም ደሞ ግንቦትም አልኩኝ ምንድነው? ተመሳሳይ የሆነ ትርጉም ስላለው ማለት ነው። ምንም አይነት እንግዲህ ዳውት አይፈጠርም ማለትም ምንም አይነት እንግዲህ አዲስ ነገር አይፈጠርም ማለት ነው። ስለዚህ ሜይ እንግዲህ ለእኛ ምናልባትም ዘጠነኛ ወራችን ነው። አዲስ ማለት መስከረም ላይ አዲስ አመት እንቀበላለን ከዚያ በኋላ። መስከረም አንድ ወር ጥቅምት ሁለተኛ እያልን እየቆጠርን እንሄድና በቅደም ተከተል። ግንቦት ግንቦት ማለት ነው ለኛ ዘጠነኛ ወራችን ይሆናል ማለት ነው። ምናልባት እንግዲ እንደ አውሮፓውያን ለሚቆጥሩ የአውሮፓውያንን የጊዜ አቆጣጠር ለሚከተሉ ሰዎች። ምናልባትም አዲስ ዘመን የሚቀበሉት ከጥር ጀምረው ነውና ጥር የካቲ ማነው? ጥር የካቲት መጋቢት ሚያዚያ ግንቦት ብለው አምስተኛ ወራቸው ይሆናል ማለት ነው። ስለዚ ለእኛ ዘጠነኛ ለእነሱ ደግሞ አምስተኛ ወራቸው ይሆንና። ከዚ ልክ እንግዲህ እኛ ለምሳሌ የበልጉ የበልጉ ወቅት የመጨረሻው ወር ይሆናል ማለት ነው። ለነሱ ምናልባትም እንግዲህ የጸደይ ወቅት አልቆ ምናልባትም በጋ የሚባለውን የሚቀበሉበት ወቅት ይሆናል ማለት ነው። ስለዚህ ሜይ ማለት ነው። ከሰኔ በፊት ከሚያዚያ ቀጥሎ በሚያዚያና በሰኔ መካከል የሚገኝ እንግዲህ ከ አስራ ሁለቱ ወራት አንደኛው ወር ይሆናል ማለት ነው። ስለዚህ ብዙ ግዜ እንግዲ እንደ ሀገራችን እንደ ኢትዮጵያ። ግንቦት ላይ ተመጣጣኝ የሆነ ዝናብና እንደዚሁም ደግሞ ያው ተመጣጣኝ የሆነ የሙቀት መጠን የሚታይበት ወይም ደሞ የሚመዘገብበት ወቅት በመሆኑ። በዚ ወቅት ላይ ማለት ነው ወይም በዚ ወርክ ላይ ብዙ ጊዜ እንግዲህ በግብርናው አለም የሚተዳደሩ ሰዎች መሬቶቻቸውን የሰብል መሬቶቻቸውን ማለት ነው። ለዘር ምቹ አድርገው አለስልሰው የሚያርሱበት ወቅት ነው ማለት ነው ያ ማለት። ከዚ ቀጥሎ የሚወጣው የሚመጣው ወር ሰኔና ሀምሌ። በቃ የተለያዩ እንግዲ ጥራጥሬም ሊሆኑ ይችላሉ ወይም የጤፍ አይነት ዘሮች እነርሱ የሚዘሩበት ወቅት ስለሆነ ነገር ግን ይሄ ዘሩ። ከመዘራቱ በፊት መሬቱ በደንብ ለስልሶ መታደስ ስላለበት ስለዚ ግን ወር ላይ ብዙ ግዜ አርሶ አደሮች ማለት ነው መሬታቸውን በደንብ አርገው አለስልሰው ለዘር ዝግጁ አድርገው የሚጠብቁበት ወቅት ነው ማለት ነው። ስለዚ ሜይ የሚለውን በተለይ ለእኛ የበልግ መጨረሻ ወር እና የክረምት መቀበያ ወር ላይ የመካከል ላይ የሚገኝ ከአስራ ሁለቱ ወሮች አንዱ ወር ይሆናል ያም ማለት ዘጠነኛ ወር ሆኖ እናገኘዋለን ማለት ነው። አዲስ ዘመን ከተቀበልን ጊዜ ጀምረን እነዚን አስራ ሁለቱን ወሮች እየቆጠርን ወደፊት ስንሄድ ማለት ነው። ዘጠነኛ ደረጃ ላይ ሆኖ ተቀምጦ እናገኘዋለን ማለት ነው። ይሄንን ሜይ የሚለውን ወር። እንግዲ በአማርኛም ወደ አማርኛው ስናመጣውም ግንቦት የሚል ትርጉም ስለሆነ። ዙሮ ግንቦት እያልኩም የገለጽኩት ወይም ደሞ ሜይ እያልኩ ያብራራውት ማብራሪያ ዙሮ ዙሮ ሁለቱም ተመሳሳይ አይነት ትርጉም ተመሳሳይ የማነው የቃል ልዩነት ነው እንጂ። ማነው? ጠቀሜታው ወይም አገልግሎቱ ወርን ከአስራ ሁለቱ ወሮች አንዱ መሆኑን እና ይህም ማለት ለኢትዮጵያ አቆጣጠር ዘጠነኛ እንደ አውሮፓውያን አቆጣጠር ደግሞ አምስተኛ የሆነ ወር እንደሆነ በቀላሉ ሀሳቡን መረዳት ይቻላል ማለት ነው። ስለዚህ በዚ ሀሳብ ላይ ያለኝ አጠቃላይ ትንታኔ ይህንን ይመስላል ዳግም ደሞ በተለያዩ ርዕሰ ጉዳዮች ተመልሼ እንግዲ ለትንታኔ ወይም ደሞ ለማብራራት እመጣለው ማለት ነው። እስከዚያው ሰላም ቸር ይግጠመን በማለት በዚው ሀሳቤን እቋጫለሁኝ አመሰግናለሁ።

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለ መጠየቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ማብራሪያ ወይም ትንታኔ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ ቃለ መጠይቁ ምን? ይላል አያት ይላል። ደስ ይላል እንግዲህ አያት እኔም እንግዲህ አያት ያሉኝ በህይወት አያቶች ስላሉ። እንግዲህ አያት የሚለውን ቃል ሳነብ ማለት ነው። በቀጥታ ምናምን ምንድነው ውሃ አምሮዬ ላይ የተፈጠረ በቀጥታ እንግዲህ የእናቴ አያ። የእናቴ ወላጅ እናቴ ወንድ ወላጅ አለ ሴት ወላጅ አለ። የእናቴ አባት ወይም ደግሞ የእናቴን እናት ወይም ደግሞ የአባቴን አባት ወይም ደግሞ የአባቴን እናት። እንዳስታውስ ነው የሚያደርገኝ ማለት ነው። ይሄ ቃል ነው በቀጥታ እንግዲህ አያት ሲባል። ማንም ሰው ቢሆን ማለት ነው። አያት ሲባል በህይወት ይኑሩም አይኑሩም ነገር ግን ለአንድ ሰው ማለት ነው። የግድ ስንት አያት ይኖረዋል ማለት ነው። አራት አያት ይኖሩታል ማለት ነው። እነዚህ አራቱ አያት ግን በህይወት ሊኖርም ይችላሉ በህይወት ላይኖርም ይችላሉ ነገር ግን በ እንግዲህ በዝምድና ሀረግ መሰረት ማለት ነው። ለአንድ ሰው የግዴታ አራት አያቶች ይኖሩታል እነዚህ አያት አራቶቹ ግን በህይወት ሊኖሩ ይችላሉ ወይም ደግሞ በህይወት ላይኖሩ ይችላሉ ማለት ነው። ይሄም ምስል ምን ማለቴ ነው? አያት ስንል የአንድ ሰው የወላጆቹ ወላጅ ማለት ስለሆነ። ለምሳሌ የኔ ወላጆች እነማን ናቸው? የኔ እናትና አባት ናቸው። ስለዚህ የኔ እናትና አባት እንግዲህ ራሱን የቻለ ራሳቸውን የቻለ የእናቴ ራሱን ራሳቸውን የቻሉ እናትና አባት አሏት። እንደዚሁም የአባቴ ደግሞ ራሱን የቻሉ አባትና እናት አሉት። ስለዚህ የአባቴ እናትና አባት እንደዚሁም ደግሞ የእናቴ እናትና አባት ለኔ ምን ምንድን ናቸው ማለት ነው አያቶቼ ናቸው። ማለት ነው ስለዚህ እኔ በምንም ታምር ይሁን በቃ በቁጥር ደረጃ ማለት ነው። አራት አያት ይኖረኛል ማለት ነው። ግን ምናልባት ቅድም ሀሳቡን ለመግለጽ እንደሞከርኩትኝ እነዚህ አያቶቼ በህይወት ሊኖሩ ይችላሉ ሁሉም ሊኖሩ ይችላሉ ወይም ደግሞ አንድላታቸው ላታቸው ሊኖሩ ይችላሉ ወይም ደግሞ ሁለቱ ሊኖሩ ይችላሉ ወይም ሶስቱ ሊኖሩ ይችላሉ። ወይም ደግሞ ምንም አንድም አያት ላይኖረኝ ይችላል በህይወት ማለት ነው። ነገር ግን በዘር ሀረግ ውርርስ መሰረት ግን ምንድነው? አንድ ሰው ምንም ቢሆን ምን ከአራት አራት አያቶች በስም ደረጃ ይኖሩታል ማለት ነው። በዘር ሀረግ ምክንያቱም እኔም ራሴ ብሆን ይሄ በቃ ተፈጥሮአዊ ህግ ስለሆነ ይቀጥላል ማለት ነው። ምክንያቱም አንድ ሰው ከየትም ሊፈጠር ሊወለድ ሊመጣ ስለማይችል ማለት ነው። ስለዚህ ሁሌም ቢሆን የእናቱ እናትና አባት አሉ የአባቱ እናትና አባት አሉ እነዚህ የአባቱ የአንድ ልጅ እናትና የእናቱ ሁለት ወላጆች እንደዚሁም የአባቱ ሁለቱ ወላጆች እናት እናትና አባቱ ማለት ነው። እንደ አጠቃላይ አራቱ አጠቃላይ የዚህ ልጅ አያቶች ይሆናሉ ማለት ነው እና አያ ስንል በዚህ ልክ ነው። ለምሳሌ ምንድነው የአያት ልጅ ቅምጥል ሲባል ሰምታችሁ ታውቃላችሁ? እንግዲህ የአያት ልጅ ቅምጥል ማለት ምንድነው? አያቶች ብዙ ጊዜ የልጅ ልጆቻቸውን ምን ስለሚያደርጓቸው ነው በጣም አቀማጥለው በቃ የፈለጉትን ነገር ሁሉ እያሟሉ በቅብጠት ስለሚያሳድጓቸው ነው የአያት ልጅ ቅምጥል የሚባለው ማለት ነው። በሌላ አነጋገርም እንግዲህ ምንድነው? የልጅ ልጅ እህል ይፈጅ እስከዚያውም እህል ይፈጅ በኋላም ጅብ ያስፈጅ የሚባል አነጋገር አለ። ያ ማለት ምንድነው? የዝምድና ሀረጉ ትንሽ ራቅ ስላለ ያው እንዳልተውም ዘመድ ነን። እንዳልን እንዳልንከባከበውም በዚህ ልክ ነገ ከነገ ወዲያ ጭራሽ አላውቅህም የሚል መልስ እኮ ነው። ሚሰጠኝ የዝምድና ሀረጉ ትንሽ ራቅ ያለ ስለሆነ የሚል ጽንሰ ሀሳብ ያለው አገላለጽ ነው። ዝሮ ዝሮ እንግዲህ አያት ሲል ምንድነው? በመካከሉ ስንት እንትን አለ ማለት ነው። አንድ አንድ የዘር ርቀት አለ ማለት ነው። ምክንያቱም የኔ እናትና አባቶች ብቻ ናቸው እንግዲህ በመካከሉ በጣም ቅርብ ነው በርግጥ በጣም ቅርብ ነው። ነገር ግን አንድ የዘርን ሀረግ ውስጥ ጋፕ ሊሚቴሽን አለ ማለት ነው። ያ ማለት እንግዲህ አያቶቼን ከማግኘቴ በፊት ማን አለ ማለት ነው። በመካከሉ የኔ እናትና አባት ስላሉ ማለት ነው። የኔ እናትና አባቴን ወይም ደግሞ የኔን እናትና አባት ካለፉ በኋላ ነው ወደዚያ ወደኋላ አያቶቼን ላገኝ የሚችለው ማለት ነው። እና እጅግ በጣም ቅርብ የሆነ ግንኙነት ያለ ነው ማለትም በመካከል ያለው ክፍተት አንድ እናትና አባት ብቻ ናቸው ማለት ነው። ሌላ ራቅ ያለ የዘር ሀረግ የምንቆጠርበት ምንም አይነት ምክንያት የለም። ምክንያቱም ማየት ሲባል ከእናትና ከአባት በኋላ ቀጥለን የምናገኘው የዘር ቅርብ የሆነ የዘር ሀረግ ይሆናል ማለት ነው። እና

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለመጠየቁን በድምጽ አሰምቼ አነባለሁ ከዚያ በኋላም ደግሞ ለቃለ መጠይቁ ተገቢ የሆነ ትንታኔ ወይም ደግሞ የመልስ ማብራሪያ የምትሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ውል ይላል ውል ማለት ምን ማለት ነው? ውልስ ምን ጠቀሜታ አለው? የሚሉና ሌሎቹንም እንግዲህ ከውል ጋር በተያያዙ ሌሎችንም እርሳ ጉዳዮች እያነሳሁ ትንታኔ የምትሰጥ ይሆናል ማለት ነው። አሁን ወደ ማብራሪው ስለዚህ ውል ስንል ብዙ ጊዜ እንግዲህ ትዝ የሚለን ወይም ወደ አእምሮአችን የሚመጣው ነገር ምንድነው? ስለ አንድ ርዕሰ ጉዳይ አፈጻጸም ወይም ደግሞ እንግዲህ ስለ አንድ ቅንጉን አንድ ነገር ለመከወን ለመተግበር በሌላ አካል ለማስፈፀም ወይም ለመፈጸም እንዲፈጸምልን ስንፈልግ ማለት ነው። እንግዲህ ስራውን የሚሰራና ስራውን የሚያሰራ አካል አለ በዚህን ጊዜ ምንድነው? እነዚህ ሰዎች ስራው በትክክለኛ መንገድ እንዲሰራላቸውና በታቀደለት ጊዜ ሰርተው እንዲያስረቅቡ ውል ይይዛሉ ማለት ነው። ስለዚህ ውል ሲይዙ ምንድነው? ደምብና መመሪያ ህግ አለው ዝም ብሎ እንግዲህ ውል መያዝ ማለት ምንድነው? በዚያ በያዙት ህግ መሰረት በያዙት ውል መሰረት ማለት ነው። ያንን ስራ ወይም ተግባር። መፈጸም ካልቻሉ በያዙት ውል መሰረት ማለት ነው። ህጋዊ ቅጣት ይቀጣሉ ማለት ነው። ስለዚህ ውልም በአጭሩ ምን ማለት ነው? ህጋዊ የሆነ ወይም ደግሞ እንግዲህ ማለትም ህጋዊ የሆነ ስምምነት ነው ማለት ነው። ይሄ ህጋዊ የሆነ ስምምነትን ተፈራርሞና ከጸደቀ በኋላ ወደ ኋላ የሚል ሰው ማለትም በዚያ ህግና በዚያ ውል መሰረት። ማነው ግዴታውን መወጣት የማይችል ሰው ቢኖር በገባበት ውል ወይም ደግሞ በፈረመበት ውል መሰረት ማለት ነው አስፈላጊውን ቅጣት ይደረግበታል ማለት ነው ማለት ተጠያቂ ይሆናል ማለት ነው። ማለትም ግዴታውን አልተወጣም የወል ግዴታውን እንዲወጣ የፈረመው ውል ስለሚያስገድደው ማለት ነው። ስለዚህ እንግዲህ ለምሳሌ ውሉ ምን ምን አይነት ሊሆን ይችላል አሁን? ግለሰብ ከመንግስት ተቋማት ጋራ ወይም ደግሞ የመንግስት ተቋማት ከግለሰብ ጋራ ወይም ከተለያዩ ድርጅቶች ጋራ ስለሆነ ጉዳይ አፈጻጸም ውል ሊገቡ ይችላሉ። ስለዚህ ውል ሲገቡ እንግዲህ ይህንን ነገር በዚህ ሰዓት በዚህ መጠን በዚህ አይነት። ያው አቅርቦትም ከሆነ እንዲያቀርብለት የሚሰራ ስራ የምትሆነ ደግሞ የሆነ ስፔሲፊኬሽን ተሰጥቶት በዚህ ስፔሲፊኬሽን መሰረት ማለት ነው። ስራውን እንዲሰራ ውልህ ይስማማና ከዚያ በኋላ እንግዲህ ያ የሚሰራው ስራ ምናልባትም በጣም ትርፋማ እንደማያደርገው ከገመተ ማለት ነው። የገባበትን ውል ይተውና እንግዲህ በወረደ መልኩ ማለት ነው በዝቅተኛ መልኩ ያንን ስራ ይሰራል ማለት ነው። ያለምንም ያለ ጥራት ስራውን ይሰራዋል ማለት ነው። ስለዚህ ይህንን ውል ውል ሰጭና ውል ተቀባይ አካል እንግዲህ ስራው በትክክል ካልተሰራለት ያንን እንግዲህ ተጨባጭ በሆነ ማስረጃ በፈረመበት የውል መሰረት ማለት ነው። በፍትህ ማለት ነው ህግ ቤት ህግ ቦታ ይሄዱና። እሱ የገባውን ውል ወይም የፈረመበትን ውል ግዴታ ያልተወጣ ስለሆነ ግዴታውን እንግዲህ በፈረመበት መልኩ ያልተወጣ ወይም ደግሞ ስራውን በትክክል ያልሰራ ስለሆነ። በዚህ ውል ስምምነት ህግ የጣሰ አካል ቢኖር ውላችን ወይም ደግሞ ህገ ደንባችን ወይም ስምምነታችን ይህን ያህል ይቀጣ። ይላልና እንግዲህ እንዲቀጣ ደግሞ ተገቢውን የሆነ ቅጣት እንዲቀጣ ብጠይቀው ፈቃደኛ ስላልሆነ ይህንን ህግ ተፈጻሚ እንዲያደርግልኝ ፍርድ ቤቱን በአክብሮት እጠይቃለሁ ብሎ። እንግዲህ ውሉ የተጣሰበት አካል ማለት ነው ለፍርድ ቤት ጥያቄ ያቀርባል። ከዚያ ያ ፍርድ ቤት ደግሞ እንግዲህ የዚህን አቤቱታ ወይም እንግዲህ ጥያቄ ይቀበልና ይህንን ውል የፈጸመው ወይም ደግሞ ውሉን የወሰደው አካል እንዲቀርብ ይደረጋል ወደ ፍርድ ቤት ፍርድ ቤት ከቀረበ በኋላ። በፈረምከው ወይም ደግሞ በተስማማህበት ውል መሰረት ስራውን መፈጸም ስላልቻልክ ፍርድ ቤቱ እንግዲህ ጉዳዩን ከዚህም ከዚያም በጥልቀት መርምሮና ካጤን መርምሮ ካጤነ በኋላ። ትክክለኛ ጥፋተኛ ሆነህ በመገኘትህ አንድም የገባኸውን ውል ልትመልስ ግድ ይልሃል ሁለቱም ደግሞ ይህንን ከህግ ተላልፈህ እንዲህ አይነት የህግ ጥሰት ስለፈጸምክ። በዚህ ጥፋትህ የግርምጫ ይወሰድብሃል ብሎ ሊያስረውም ይችላል። እንግዲህ እንደ ህግ አፈጻጸሙ ነው ሊያስረው የሚችላል ወይም ደግሞ በገንዘብ ቅጣት ወደ ገንዘብ ቅጣት ተቀይሮለት ገንዘብ ይቀጣል። እና በዚያ መልኩ ሰውየው እንግዲህ ከወንጀሉ ነፃ ሊሆን ይችላል። ግን ነፃ ሲባል ግን ምንድነው? አስፈላጊውን የድርምት እርምጃ ከተወሰደበት በኋላ ነው ከዚህ ወንጀሉን ነፃ ሊባል የሚችለው እንጂ። ይህንን ያህል